የቴክኖሎጂ ችግር ብዙ ጊዜ አጋጥሞኝ አያውቅም። ነገር ግን የቴክኖሎጂዎች ችግሮች የሚገጥሙባቸው ጊዜዎች ይመጣሉ አንዳንድ ጊዜ ትንንሽ ስህተት ወይም ትንንሽ ያለማወቆች ምናልባትም ያንን ቴክኖሎጂ መጠቀም እንዳንችል ወይም የቴክኖሎጂው ተጠቃሚ መሆን እንዳንችል የሚያደርጉን አጋጣሚዎች ሊኖሩ ይችላሉ። ስለዚህ የቴክኖሎጂ ችግሮች በሚያጋጥሙኝ ጊዜ አልፎ አልፎ እንደዚህ አይነት ችግሮች በሚገጥሙ ጊዜ የቴክኖሎጂ ችግሮችን ለመፍታት ወይም ደግሞ ለማስተካከል ብዙ መፍቻ መንገዶችን እጠቀማለሁ። ከእነዚህ መሃል ለምሳሌ የመጀመሪያው ከእኔ የተሻለ ጓደኛ በዙሪያዬ የሚኖር ከሆነ ወይም ደግሞ ከእኔ የተሻለ ጓደኛ በዚህ የቴክኖሎጂ አጠቃቀም ላይ የተሻለ እውቀት ያለው ሰው ካለ እነሱ ጋር ሄጄ በግልጽ የገጠመኝን ችግር እነግራችኋለሁ ከዛ በኋላ ያንን ችግር ለመፍታት ጥረት አደርጋለሁ ማለት ነው። ቀና ጓደኞች አሉኝ በዙሪያዬ ስለዚህ የቸገረኝ ነገር ካለና እነሱ የሚያውቁት ከሆነ ሊደብቁኝ የማይችሉ ጓደኞች አሉኝ ስለዚህ ከእነሱ ጋር በግልጽ በችግሩ ዙሪያ እናወራና የቸገረኝን ነገር በእነሱ አማካኝነት ወይም አብረን በህብረት በሙከራም ሊሆን ይችላል በተደጋጋሚ በመሞከር ችግሩን ለመፍታት እንሞክራለን ማለት ነው። ግን ያው የሚያውቁ ልጆች ካሉ በቀጥታ ችግሩን መፍታት የምችልበት አይነት ሁኔታ ይፈጠራል ማለት ነው። ሌላው ምናልባት ከጓደኞቼ አቅም ውጪ ከሆነ ወይም በዛ ሰዓት ወይም ችግሩን ለመፍታት በምሞክርበት ሰዓት በዙሪያዬ ጓደኞቼ ከሌሉ ሌላው የምትጠቀምበት መንገድ ዩቲዩብ ነው። ዩቲዩብ ላይ ዛሬ ላይ ስለእያንዳንዱ ቴክኖሎጂ አጠቃቀም ያልተሰራ ቪዲዮ የለም ስለዚህ ያንን የገጠመኝን ችግር ሰርች በማድረግ መንስኤ ካወቅኩ በቀላሉ ለመፍታት ስለማልቸገር እንደገናም ደግሞ ዩቲዩብ ላይ የሚቀርቡ የተለያዩ መረጃዎች ቀላል ስላልሆኑና የአጠቃቀሙንም በቀላሉ የሚያሳዩ ስለሆነ መጠቀምን ወይም ደግሞ ዩቲዩብ ተጠቅሞ ችግሮችን መፍታትን ልክ እንደ ልምድ ወስጄዋለሁ ወይም ደግሞ ብዙ ጊዜ ለገጠሙኝ የቴክኖሎጂ ችግሮች እንደ መፍቻ መንገድ ተጠቅሜበታለሁ ማለት ነው። በጣም ደስ የሚለው ነገር በአሁኑ ሰዓት የምንፈልገውን ነገር ዩቲዩብ ላይ በቀላሉ ማግኘት እንችላለን ለምሳሌ ብዙ ጊዜ እንደዚህ ከቴክኖሎጂ ጋር የተያያዙ ችግሮች የሚሰሩት ወይም ቪዲዮ የሚሰሩት በእንግሊዘኛ ነው አሁን ላይ ግን ብዙ በአማርኛ የሚሰሩ የተለያዩ መረጃዎች ስላሉ ቴክኖሎጂውን መሰረት ያደረጉ የሚሰሩ መረጃዎችን እነሱን ፈልጌ በማየት ከዛ በኋላ የተፈጠረውን ችግር ለመፍታት በራሴ መንገድ ጥረት አደርጋለሁ ከዛም ችግሮቹን ብዙ ጊዜ ፈትቼ ስለማውቅ ወደፊትም እንደዚህ አይነት ችግሮች የሚመጡ ከሆነ ለመፍታት እችላለሁ ወይም አቅም አለኝ ማለት ነው። ከዛ ባሻገር ብዙ ጊዜ ቴክኖሎጂዎች የሆኑ ቴክኖሎጂ አዲስ ቴክኖሎጂ ሲመጣ አብሮት ማኑዋሉ ይመጣል ወይም ደግሞ እንዴት መጠቀም እንዳለብን የሚያስረዳ ዝርዝር ማለት ነው። ስለዚህ እነዛን አጥብቀን ማየት የምንችል ከሆነ ችግሮቹን በቀላሉ መፍታት እንችላለን ብዬ አስባለሁ ለምሳሌ አዲስ ኮምፒውተር ሲመጣ ካርቶኑ ላይ እንዴት ኢንስቶል ማድረግ እንደሚቻል እንዴት መገጣጠም እንደሚቻል እንዴት ኮምፒውተሩን ወደ ወደ ግልጋሎት መውሰድ እንደሚቻል በግልጽ የሚያሳዩ በስዕል የተደገፉ በጽሁፍ የተደገፉ ሀሳቡን የሚገልጹ ነገሮች ብዙ ጊዜ አብረውት ይመጣሉ ስለዚህ ሌላ ቦታ መሄድ ወይም የሌላን ሰው እርዳታ መጠየቅ አያስፈልግም ቴክኖሎጂውን ለመጠቀም ብዙ ጊዜ አብረውት ከሚመጡ ማኑዋሎች ጋር የተያዘ የተቆራኘ ነገርን መጠቀም እንችላለን በደንብ አስተውለን ካየናቸው ችግሮቻችንን ለመፍታት በቂ ናቸው ብዬ አምናለሁ። ከዛ ባሻገር ልዩ ቴክኖሎጂ ከሆነና አዲስ ከሆነ በደንብ ያልተስፋፋና ከብዙ ሰዎች ጥያቄዎችን ስንጠይቅ ምላሾች ማግኘት የማንችልበት አይነት ሁኔታ ከሆነ ልዩ ልዩ ስልጠናዎችን መውሰድ ያስፈልጋል ከዛ ጋር በተያያዘ ማለት ነው። ብዙ ጊዜ ለአዳዲስ ቴክኖሎጂዎች የሚሰጡ ስልጠናዎች አብረው ነው የሚሰሩት ቴክኖሎጂውን ያዘጋጀው አካል ወይም ያዘጋጀው ድርጅት ብዙ ጊዜ ስልጠናዎችን የስኪልድ ስልጠናዎች ሊሆኑ ይችላሉ የኖሌጅ ስልጠናዎች ወይም የእውቀት ስልጠናዎች የክህሎት ስልጠናዎች ሊሆኑ ይችላሉ። እነዛን ስልጠናዎች መውሰድ እንድንችል የተዘጋጀ ነገር ይኖረዋል ማለት ነው። ስለዚህ ስልጠናዎችን በሚሰጡባቸው ጊዜዎች መውሰድ ያስፈልጋል ወይም በኦንላይን ሊሆን ይችላል በአካል መጥተው ሊሆን ይችላል በተለያዩ በጽሁፍ አይነት መልኩ ሊሆን ይችላል በሞጁሎችን አዘጋጅቶ ስለዚህ እነዛ አይነት ስልጠናዎች ላይ መሳተፍ ግድ ይላል። ቴክኖሎጂውን በደንብ ለማወቅ ምክንያቱም የዛን ቴክኖሎጂ ወይም በዛ ቴክኖሎጂ ዙሪያ ያጋጠመንን ችግር መፍታት ብቻ ሳይሆን ሌሎችም ልክ እንደኛ በዛ ቴክኖሎጂ ዙሪያ የተለያዩ ችግር የሚያጋጥማቸው ሰዎች ስለሚኖሩ እኛ ጋር ያለውን ክፍተት በማስተካከል ለሌሎች ስልጠናውን መስጠት ወይም ደግሞ ለሌሎች ለሚገጥማቸው የቴክኖሎጂዎች ችግር መፍትሄ መሆን ስለሚገባን ስልጠናውን መውሰድ ግድ ይለናል ማለት ነው። ስለዚህ በስልጠና ነገሮችን መፍታት እንችላለን ስለዚህ ጓደኞቼን በመጠየቅ ዩቲዩብ በመጠቀም ማኑዋል በማየት እና ስልጠና በመውሰድ ነው

የአካል ብቃት እንቅስቃሴ በተደጋጋሚ አረጋለሁ በፕሮግራም የተደገፈ የአካል ብቃት እንቅስቃሴ አደርጋለሁ። ከእነዚህም መካከል ብዙ ጊዜ በጠዋት በሳምንት ሶስት ጊዜ ወይም ደግሞ አንዳንድ ጊዜ ጊዜ ሲኖረኝ አራት ጊዜ ከአንድ ሰዓት ያላነሰ የአካል ብቃት እንቅስቃሴ አደርጋለሁ። ለምሳሌ ከእነዚህ የአካል ብቃት እንቅስቃሴዎች ውስጥ አንዱ ውጪ ወይም ደግሞ ከቤት ውጪ የሚደረግ የአካል ብቃት እንቅስቃሴ ነው ለአንድ ሰዓት ከአርባ አምስት ደቂቃ ለአንድ ሰዓት የሚያክል የሩጫ የአካል ብቃት እንቅስቃሴ በሳምንት ሶስት ወይም አራት ጊዜ አደርጋለሁ። ከዛ በተጨማሪ ብዙ አይነት የአካል ብቃት እንቅስቃሴዎች አደርጋለሁ በተለይ የፊትነስን ለመጨመር አተነፋፈስን ለማስተካከል የሚደረጉ የአካል ብቃት እንቅስቃሴዎች አሉ ከነዛም መሃል ቤት ውስጥ የሚሰሩ የአካል ብቃት እንቅስቃሴ ናቸው ከፊትነስ ጋር የተያያዙ ከዛ ባሻገር ሌሎች እንደ ክብደት ማንሳት እና የመሳሰሉ የአካል ብቃት እንቅስቃሴዎችን እናደርጋለን ወይም አደርጋለሁ። ለምሳሌ ለሰውነታችንን መገንባት የምንፈልግ ከሆነ ወይም የምፈልግ ከሆነ በምፈልግበት ጊዜ የፑሽ አፕ የሴት አፕ ከዛ ባሻገር የተለያዩ ክብደት የማንሳት እንቅስቃሴዎችን በተደጋጋሚ አደርጋለሁ ማለት ነው። የበለጠ ግን ከአካል ከአካል ብቃት እንቅስቃሴ ጋር በተያያዘ ብዙ ጊዜ የማደርጋቸው ውጪ የማደርጋቸው እንቅስቃሴዎች ናቸው። የአካል ብቃት እንቅስቃሴ ሲባል ብዙ አይነት የአካል ብቃት እንቅስቃሴዎች አሉ አካላችንን ወደ ብቃት ማምጣት የምንችል ከሆነ በእንቅስቃሴ መደገፍ የምንችል ከሆነ ብዙ ጊዜ ጤናችንን ማረጋገጥ እንችላለን። ስለዚህ የአካል ብቃት እንቅስቃሴ የሚመከር አይነት ነገር ነው። በዚህ ጊዜ ብዙ ጊዜ ወደ ሆስፒታል ወይም ወደ ሀኪም ቤት ስንሄድ ምን ያክል የአካል ብቃት እንቅስቃሴ ታደርጋለህ የሚል ጥያቄ ከሀኪሞቹ ወይም ከዶክተሮቹ ይመጣል? ያ ማለት በዚህ ጊዜ ወይም በዚህ ዘመን በዚህ የቴክኖሎጂ ጊዜ የአካል ብቃት እንቅስቃሴዎች በጣም አስፈላጊ እንደሆኑ ያመላክታል ማለት ነው። ስለዚህ የአካል ብቃት እንቅስቃሴዎችን ማድረግ የግድ አስፈላጊ ነው ለዛም ነው የአካል ብቃት እንቅስቃሴ በትክክለኛውና በመደበኛ ጊዜ የማደርገው ማለት ነው። ስለዚህ በሳምንት በተለይ በተለይ ማክሰኞ ሀሙስ ቅዳሜን ሁልጊዜም አደርጋለሁ አንዳንዴ እሁድ ምንም አይነት ስራ ከሌለኝና ቀኑን ሙሉ እረፍት አድርጌ የምውል ከሆነ እሁድ ጠዋትም እንደዚሁ የአካል ብቃት እንቅስቃሴ ላደርግ እችላለሁ ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ጤናችንን ከመጠበቅ አንፃር አንፃር ሰውነታችንን ከመገንባት አንፃር አካላችንን ጤነኛ ከማድረግ አንፃር በጣም የሚመከር ነው። ከዛ ባሻገር በተጨማሪ ከአካል ብቃት እንቅስቃሴዎች መሃል የእግር ኳስ ጨዋታን ብዙ ጊዜ አዘወትራለሁ ይሄን ደግሞ ምናልባትም ጠዋት ጠዋት ከምሰራው የአካል ብቃት እንቅስቃሴ በተጨማሪ ነው ምሽት ላይ ብዙ ጊዜ ከጓደኞቼ ጋር ሆነን ከአንድ ሰዓት እስከ አንድ ተኩል የሚያክል ጊዜ እንወስዳለን በተለይ የጊዜ ነጻነት ካለን እንወስዳለን በዛ ላይ እንንቀሳቀሳለን ስለዚህ የአካል ብቃት እንቅስቃሴ ስናደርግ ብዙ አይነት ጥቅሞች አሉት። ከጥቅሞቹ አንዱ ቅድም እንደገለጽኩት ጤናችንን መጠበቅ እንችላለን። ሁለተኛው አካላችንን ትክክለኛ ቅርጽ እንዲኖረው ማድረግ እንችላለን። ሶስተኛው እና ትልቁ ነገር ግን ከጓደኞቻችን ከአካባቢው ሰው ወይም ደግሞ እንደዛ አይነት የአካል ብቃት እንቅስቃሴ ከሚያደርጉ ሰዎች ጋር ያለን ግንኙነት ጥሩ ይሆናል ያ ማለት ከሰዎች ጋር ያለንን ግንኙነት የሚያሳምር ይሆናል ማለት ነው ስለዚህ ስፖርት በራሱ ወይም የአካል ብቃት እንቅስቃሴ በራሱ ብዙ ጥቅሞች አሉት ማለት ነው። ሌላው ቢቀር የአካል ብቃት እንቅስቃሴ የምናደርግ ከሆነ እና ይሄንን ወደ ስፖርት ቀይረነው ከሌሎች ጋራ የምንወዳደርበት ከሆነ ሀገራችንን ወክለን ሊሆን ይችላል። ከተማችንን ወክለን ሊሆን ይችላል። ቀበሌያችንን ወክለን ሊሆን ይችላል። የተለያዩ ቦታዎች የመወዳደር አማራጭ ወይም ደግሞ የመወዳደር አጋጣሚዎችን ልናገኝ እንችላለን ስለዚህ። እንደዚህ አይነት ውድድሮች ላይ የምንሳተፍ ከሆነ ደግሞ ቀስ ቀስ እያልን ሀገር የመወከል ለሀገር ኩራት የሆንን ስፖርተኞች መሆን ልንችል የምንችልበት አጋጣሚ ሁሉ ይኖራል ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ማድረግ በጣም አስፈላጊ ነው። ለጤና የአካል ብቃት እንቅስቃሴ ያስፈልጋል ለሰውነታችንን ለመገንባት የአካል ብቃት እንቅስቃሴ ያስፈልጋል። የተለያዩ ከተለያዩ ሰዎች ጋር ያለንን ግንኙነት ጤናማ ለማድረግ ከብዙ አይነት ሰዎች ጋር ለመገናኘት ሀሳቦችን ለመለዋወጥ የአካል ብቃት እንቅስቃሴ ያስፈልጋል። ስለዚህ የአካል ብቃት እንቅስቃሴ ብዙ አይነት ጥቅሞች አሉት። ስለዚህ ሁላችንም ራሳችንን መጠበቅ ጤናችንን መጠበቅ የሰውነታችንን ቁመና ማስተካከል የምንፈልግ ከሆነ የአካል ብቃት እንቅስቃሴን በተገቢውና ሬጉላር በሆነ ፕሮግራም መስራት ይጠበቅብናል ማለት ነው። ከአካል ከአካል ብቃት እንቅስቃሴ ያገኘሁት ጥቅም ብዙ ነው እኔ ከብዙ ሰዎች ጋር ተዋውቄያለሁ ጤናዬን ጠብቄያለሁ የሰውነት ቁመናዬም ጥሩ ነው። ስለዚህ የአካል ብቃት እንቅስቃሴን ለዚህ ነው የማዘወትረው

ላፕቶፕ አለኝ። አዎ ላፕቶፕ አለኝ። እንደሚታወቀው በዚህ ጊዜ የመግዛት አቅም ሳይኖረን ቀርቶ ምናልባት ላፕቶፕ የማይኖረን አይነት ሁኔታ ካልኖረ በስተቀር ላፕቶፕ በግድ የግድ የሚያስፈልግበት ዘመን ላይ ነው ያለነው። እንደሚታወቀው ዘመኑ የቴክኖሎጂ ነው። ከቴክኖሎጂ ጋር ልንገናኝ የምንችለው ደግሞ በላፕቶፕ ወይም ደግሞ በ'ስማርት ፎኖች' እንዲሁም ሌሎች ቴክኖሎጂው ባመጣቸው መሳሪያዎች ነው። እኔ ላፕቶፕ አለኝ። ላፕቶፕ ያለኝ ዋናው ትልቁ ምክንያት የተሰማራሁበት የስራ መስክ የግድ የላፕቶፕን እገዛ የሚፈልግ ስለሆነ ብዙ ጊዜ ከተለያዩ ሶፍትዌሮች ጋር የተገናኘ ስራ ስለምሰራ ነው። ከግንባታ ስራ ጋር በተያያዘ ብዙ ሶፍትዌሮችን እጠቀማለሁ። አንዱን ለማንሳት ብሞክር ኤምኤስ ፕሮጀክት የሚባል ሶፍትዌር እጠቀማለሁ። ይሄን ሶፍትዌር ደግሞ ተግባራዊ ማድረግ ወይም መጠቀም የምችለው ላፕቶፕ ላይ ስለሆነ የግድ የራሴ የሆነ ላፕቶፕ ያስፈልገኛል ማለት ነው። በዚህም ምክንያት የራሴ የሆነ ላፕቶፕ አለኝ ማለት ነው። ስለዚህ ላፕቶፕ እንዲኖረን የምንገደድበት አይነት ዘመን ላይ ነው ያለነው ስል በምክንያት ነው ማለት ነው። ለምሳሌ አሁን ዘመኑ የቴክኖሎጂ ነው። እያንዳንዱን ነገር እያንዳንዷን የምንፈልጋትን ጉዳይ በቴክኖሎጂው አማካኝነት መፍታት ወይም ማግኘት እንችላለን። እሱ በጣም ቀላል ነው 'ኮኔክሽኑ' ካለ ላፕቶፕን በመጠቀም ሁሉን ነገር አክሰስ ማድረግ ወይም ማግኘት እንችላለን ማለት ነው። ለምሳሌ የተለያዩ ሶፍትዌሮችን መጠቀም ልንፈልግ እንችላለን። ስለዚህ ላፕቶፕ ላይ እነዚህ ሶፍትዌሮችን መጫን ይጠበቅብናል። ስለዚህ ለስራችን የሚያግዙ ነገሮችን ለማግኘት የግድ የላፕቶፕ እገዛ ያስፈልገናል ማለት ነው። ስለዚህ በዚህ ምክንያት ላፕቶፕ አለኝ ማለት ነው። ሌላው ቴክኖሎጂው ከቴክኖሎጂው ጋር እኩል መራመድ መቻል ያለብን ይመስለኛል። እንደውም ብዙ ጊዜ በእኛ ሀገር በኢትዮጵያ ብዙዎቻችን ላፕቶፕ ይኖረናል እንጂ ላፕቶፕ ላፕቶፖቹ ያን ያክል 'ኳሊቲ' ያልሆኑ ሊሆኑ ይችላሉ። ምንም ይሁን ምን ግን ላፕቶፕ የግድ ያስፈልገናል። በላፕቶፕ የምንሰራቸው ነገሮች በጣም ብዙ ስለሚሆኑ ማለት ነው። ለምሳሌ ብዙ ጽሁፎችን እጽፋለሁ ብዙ ጽሁፎችን ልጻፍ እንጂ ዝም ብዬ ወረቀት ላይ የሚቀመጡ ከሆነ ወደ ሶፍት ኮፒ ማልቀይራቸው ከሆነ የመጥፋት፣ የመቀደድ፣ የሀሳቦችን የማጣት፣ አጋጣሚ ሊፈጠር ይችላል። ስለዚህ ብዙ ጽሁፎችን ከጻፍኩ በኋላ ወደ ሶፍት ኮፒ ለመቀየር የግድ ላፕቶፕ ያስፈልገኛል ማለት ነው። ስለዚህ ላፕቶፕ እንዲኖረኝ ያደረኩበት ዋናው ትልቁ ምክንያት ይሄ ነው። ሌላው ብዙ ዳታዎች ይኖራሉ ከትምህርት ማስረጃዎች ጀምሮ ሌሎቹንም ከእኛ ህይወት ጋር የተቆራኙ ከስራ ጋር የሚገናኙ ብዙ 'ዳታዎች' ይኖሩናል የግላችንም ይሁን ከስራችን ጋር የ'ካምፓኒዎችም' ይሁን የተለያዩ 'ዳታዎች' የቤተሰቦቻችን 'ዳታዎች' ይኖራሉ። እነሱን ላለማጣት የግድ ሶፍት 'ኮፒያቸውን' መያዝ ይጠበቅብናል። ስለዚህ እነዚህ ሶፍት 'ኮፒዎችን' ለመያዝ ቅድም እንደተናገርኩት ላፕቶፖች የግድ ያስፈልጉናል ማለት ነው። ምክንያቱም 'ስቶሬጅ' ያላቸው 'ስቶሬጃቸው' ላይ እኛ የምንፈልጋቸውን እና እንዲጠፉብን የማንፈልጋቸውን 'ዳታዎች' ለማስቀመጥ ስለሚያግዘን ማለት ነው። ሌላው ቅድም ተናግሬያለሁ። ከዘመኑ ጋር እኩል መሄድ አለብን ከዘመኑ ጋር እኩል ለመሄድ ደግሞ ላፕቶፕ የግድ ያስፈልገናል። ለምሳሌ መዝናናት ብንፈልግ አሜሪካ ላይ የተሰራን አንድ ቪዲዮ እቤቴ ቁጭ ብዬ ማየት እችላለሁ ማለት ነው። ወይም ደግሞ አሜሪካ ላይ የተሰራን አንድ ፊልም እቤቴ ቁጭ ብዬ በላፕቶፔ ማየት የምፈልገውን ነገር ማየት እችላለሁ ማለት ነው። ይሄን ብቻ ሳይሆን ላፕቶፕ በመጠቀም የኦንላይን ትምህርቶችንም እወስዳለሁ ኦንላይን የሚሰጡ ብዙ አይነት ትምህርቶች አሉ። የምፈልጋቸውን ለኔ የሚጠቅሙኝን ትምህርቶች ላፕቶፕ እና 'ኮኔክሽን' በመጠቀም ብዙ ትምህርቶች ከኦንላይን ላይ እወስዳለሁ ማለት ነው። ሌላው ትልቁ የሚጠቅመው ነገር ከብዙ ሰዎች ጋር በቀላሉ መገናኘት እንድንችል ያግዘናል። ለምሳሌ እኔ እዚህ ሆኜ ወይም እኔ አዲስ አበባ ሆኜ አሜሪካ ካለ ጓደኛዬ ጋር ፊት ለፊት እየተያየሁ የተለያዩ 'ፕላትፎርሞችን' በመጠቀም ወይም ደግሞ ሀሳብ መቀያየር ወይም ደግሞ እውቀት መለዋወጥ እችላለሁ ማለት ነው። ያ ማለት ላፕቶፕ ስላለኝ ነው ይሄን ነገር ማድረግ የቻልኩት ወይም ደግሞ ይሄንን ጥቅም ላፕቶፕ ስለሚሰጠኝ ነው ይሄን ማድረግ የቻልኩት ማለት ነው። ስለዚህ ከሰዎች ጋር በቀላሉ መግባባት በጣም ሩቅ ካለ ሰው ጋር በቀላሉ መገናኘት ፊት ለፊት መተያየት ሀሳብ መቀያየር ስብሰባዎችን ማድረግ እና የተለያዩ ነገሮችን ለመስራት ላፕቶፕ በጣም አስፈላጊ ስለሆነ ላፕቶፕ አለኝ ማለት ነው። ከብዙ ሰዎች ጋርም ላፕቶፔን በመጠቀም ብዙ ጊዜ ግንኙነቶችን አድርጌ አውቃለሁ ማለት ነው። ሌላው ብዙ ጊዜ በተለይ ተማሪ ስንሆን ብዙ ችግሮች ይገጥሙናል። ብዙ ችግሮች ሲገጥሙን እነዛን ችግሮች ለመፍታት የተለያየ መንገድ ልንጠቀም እንችላለን። ከእነዚህ መንገዶች አንዱ ላክቶፓችንን ከ'ኢንተርኔት' ጋር በማገናኘት ለተፈጠሩብን ችግሮች ወይም ላልገቡን ነገሮች ወይም ላስቸገሩን አስቸጋሪ ጥያቄዎች ዘመኑ የኤአይ ስለሆነ ኤአይን በመጠቀምም የተለያዩ ሶርሶችንም በመፈለግ ለተቸገርነው ችግር መፍትሄ ማግኘት እንችላለን። ስለዚህ ላፕቶፕ አለኝ። ላፕቶፕ

የፀሀይን መውጣት አያለሁ አዎ የፀሀይ መውጣት በጣም የሚናፈቅ ነገር ነው። እንደሚታወቀው ሲመሽ ማታ። ወደ መኝታችን እንሄዳለን ያው ማድረግ ያለብንን ነገር አድርገን ወደ መኝታችን ስንሄድ አይናችንን እንከድናለን። አይናችንን ስንከድን ምንድነው የሚሰማን? የእረፍት ስሜት ይሰማናል። ብዙ ሰዎች እንደሚሉት አይናችንን ስንከድን ትንሹን ሞት ተቀበልን ብለው ያስባሉ ስለዚህ በመጠኑም ቢሆን ሞተናል ማለት ነው። ያንን ማመን ከባድ ቢሆንም። ነገር ግን ነገን ተስፋ እናደርጋለን ነገን ተስፋ አድርገን ካደርን ወይም ሌሊቱን ካሳለፍን በኋላ ቀጥታ ወደ ንጋት ነው የሚመጣው። ንጋት ላይ ቀኑ እየበራ ይመጣና ወይም ደግሞ ወደ ብርሃን ይመጣና የመንጋት አይነት ስሜት ያሳይና ቀጥሎ የሚሆነው ፀሀይ ነው የምትወጣው በምስራቅ በኩል ትወጣለች ፀሀይ ማለት ነው። ስለዚህ ፀሀይ በምስራቅ በኩል መውጣቷ ለእኛ ትልቅ ተስፋ ነው። ስለዚህ ብዙ ጊዜ ተኝቼ ልክ ከነቃው በኋላ የሚናፍቀኝ ነገር ቢሆን ቢኖር የፀሀይ መውጣት ነው። አንዳንድ ጊዜ ቀኑ ትክክል ላይሆን ይችላል ያ ማለት ትክክል መሆን አለመሆን የሚለው ሀሳብ ምን ለመግለጽ ፈልጌ ነው። ምናልባት ደመናማ ቀን ሊሆን ይችላል። ምናልባት ዝናባማ ቀን ሊሆን ይችላል። ስለዚህ በእነዚህ ቀኖች የፀሀይ መውጣት አይኖርም። ነገር ግን የፀሀይ መውጣት በጣም የሚናፈቅ ነው። ፀሀይ ስትወጣ አወጣጧ ከወጣች በኋላ ደግሞ ለእኛ የምትሰጠን ጥቅምም በጣም ጠቃሚ እንደመሆኑ መጠን የፀሀይ መውጣት በጣም አያለሁ የሚያጓጉኝ ጉዳይ ነው ማለት ነው። የፀሀይን መውጣት ማየት ብቻ ሳይሆን ከፀሀይ የሚገኝ ጥቅምም አለ በተለይ የጠዋቷ ፀሀይ ከምግብ በላይ ናት ይባላል ሀኪሞች እንደሚሉት። ስለዚህ ጠዋት ፀሀይ መውጣትን አያለሁ ማየት ብቻ ሳይሆን እሞቃለሁ ማለት ነው። ትንሽ ፀሀይ እሞቃለሁ ምክንያቱም ከፀሀይ የሚገኘውን ጥቅም ማግኘት ስለምፈልግ ማለት ነው። የቀኑ ፀሀይ አይመረጥም ወይም ደግሞ አይመከርም። እንደሚታወቀው ምክንያቱም በዚህ ጊዜ ፀሀይ ለካንሰር ኮዝ እንደሆነች በጣም ብዙ ጊዜ እየተወራ ነው የሚገኘው። ለዛ ለዛም ነው አሁን ብዙ ሰው ቀን ላይ የሚመጣን ፀሀይ በጣም ለመከላከል የተለያዩ አይነት መንገዶችን ይጠቀማል። አንዳንዱ በፀሀይ መንቀሳቀስን ሙሉ በሙሉ ያቆማል። አንዳንዱ ደግሞ የመንቀሳቀስ ግዴታ ከሆነበት ጃንጥላ ይጠቀማል ማለት ነው። ስለዚህ ፀሀይ ጥቅምም አላት ጉዳትም አላት ማለት ነው። ለዚህ እንደ ሀሳብ እየተወያየሁ ወይም እያወራሁ ያለሁት በተለይ በተለይ ጠዋት የምትወጣዋን ፀሀይ ነው ስለማየት እያወራሁ ያለሁት። ጠዋት የምትወጣዋ ፀሀይ ከምግብም በላይ ናት። እንደምናውቀው ህፃናት ከተወለዱ በኋላ ቫይታሚን ዲን ተፈጥሮአዊ በሆነ መልኩ ለማግኘት ከፀሀይ ብርሃን ነው። ስለዚህ የፀሀይ ብርሃን በተለይ ጠዋት የምትወጣዋ ጠንካራ ያልሆነችው ለስላሳ የሆነችው ወደ ሰውነታችን ስትገባ ምቾት እንዲሰማን የምታደርገው የፀሀይ ብርሃን ለሰውነታችንም ለጤናችንም ጠቃሚ ስለሆነች የሷን ፀሀይ መውጣትን አያለሁ ማለት ነው። ስለዚህ ጠዋት ላይ የምትወጣውን ፀሀይ አያለሁ በዛ ምክንያት ነው። ህፃናት የሚያገኙትን ጥቅም ከተፈጥሮ ለማግኘት ወይም ቫይታሚን ዲን ለማግኘት ከፀሀይ ብርሃን የሚያገኙትን ጥቅም ለማግኘት ፀሀይ ጠዋት ጠዋት ላይ በእናቶቻቸው አማካኝነት እያገለባበጡ ዙሪያ መላ አካላቸውን እንዲያገኝ አድርገው የሚያሞቋቸው ማለት ነው። ስለዚህ እኔም የፀሀይ ብርሃንን መውጣት አያለሁ። የፀሀይ ብርሃን በመውጣቷ ምክንያት የማገኘውን ጥቅምም ልክ እንደሌላው ኢትዮጵያዊ ወይም ልክ እንደሌላው ህብረተሰብ ፀሀይን ቁጭ ብዬ እሞቃለሁ ማለት ነው። ምክንያቱም ከፀሀይ ወይም ከተፈጥሮ የሚመጣው ጥቅም እንዲያመልጠኝ ስለማልፈልግ ማለት ነው። ተፈጥሮ የምትሰጠውን ያክል የምትሰጠውን ነገር ያክል ማንም ሊሰጠን ስለማይችል ሰው ሰራሽ ነገሮች ሊሰጡን ስለማይችሉ። ከተፈጥሮ ማግኘት ያለብኝን ጥቅም ማግኘት ባለብኝ ጊዜ ማግኘት እፈልጋለሁ። ማለት ለምሳሌ ቫይታሚን ዲ በታብሌት አይነት መልኩ በፋርማሲዎች ሊሸጥ ይችላል። ቫይታሚን ዲ የሚሰጠንም ጥቅም በመድሃኒት መልኩ ልናገኝ እንችላለን በሰፕሊመንተሪ መልኩ ልናገኝ እንችላለን። ግን በመድሃኒት መልኩ ወይም በእንክብል መልኩ ሊሰጠን ከሚችለው በላይ ተፈጥሮ የምትሰጠን ነገር ወሳኝ ነው ማለት ነው። ስለዚህ ፀሀይ ለእኛ የምትሰጠን ጥቅም በጣም ከፍተኛ ስለሆነ እኛም ፀሀይን በአግባቡ መጠቀም ቢኖርብን ይኖርብናል ብዬ አስባለሁ። ይሄን ስል ግን በጣም ጠንካራ የሆነን ፀሀይ ከእኛ ጋር ቁርኝት እንዲኖረው ወይም ደግሞ እኛን ፊት ለፊት እንዲያገኘን ሆነን ራሳችንን አደጋ ላይ ይመጣል ማለት አይደለም። ጥቅም የምትሰጠን ፀሀይ እንደኔ አመለካከት እና ብዙ ጽሁፎች የተጻፉ ጽሁፎች እንደሚሉት ሀኪሞችም በቃላቸው እንደሚያስረዱት የጠዋቷ ፀሀይ በጣም ቆንጆ ፀሀይ ናት። ሙቀት ስትሰጠን ለሰውነታችንም ምቾት አላት። በዛው መጠን ደግሞ ተፈጥሮአዊ የሆኑ ወደ ሰውነታችን የሚገቡ ለሰውነታችን ጠቃሚ የሆኑ ነገሮች አሏት። ስለዚህ የጧት ፀሀይ መውጣትን አያለሁ የጧት ፀሀይ መውጣት ማየት ብቻ ሳይሆን እጠቀማለሁ ጧት

አዎ የህዝብ ማመላለሻ እጠቀማለሁ የህዝብ ማመላለሻ። ሲባል እዚህ ጋር ትራንስፖርት ወይም ጉዞን የተመለከተ ነው የሚመስለኝ። ስለዚህ የህዝብ ማመላለሻ ትራንስፖርቶችን እጠቀማለሁ ምክንያቱም የምኖርበት አካባቢ እና ስራዬን የምሰራበት አካባቢ በጣም የተራራቁ ስለሆኑ። ምናልባትም ወይ ሰፊ ጊዜ ኖሮኝ ወይም ደግሞ በትክክል በእግሬ መንቀሳቀስ ፈልጌ አላማ አድርጌ ከቤት ወጥቼ ማልንቀሳቀስ አይነት ነገር ከሆነ። የግድ የህዝብ ማመላለሻ ትራንስፖርቶችን እጠቀማለሁ ማለት ነው። ምክንያቱም ሩቅ እንደመሆኑ መጠን ከቤቴ ተነስቼ ምናልባት በእግሬ መሄድ ከሆነ ሩቅ ስለሚሆን የስራ ቦታዬ ከደረስኩ በኋላ ስራ ለመስራት በጣም ይደክመኛል ማለት ነው። ስለዚህ የግድ የህዝብ ማመላለሻ ትራንስፖርቶችን እጠቀማለሁ ማለት ነው። ከህዝብ ማመላለሻ ትራንስፖርቶች መካከል ብዙ ጊዜ የምጠቀመው እኔ ወደ ሁለት ፌርማት አካባቢ ስለሆነ የምሄደው ባጃጅን ነው የምጠቀመው። ምክንያቱም እንደዚህ የህዝብ ማመላለሻ ትራንስፖርቶች በተለይ ባሶችን ስናይ ወይም አውቶብሶችን ትልልቆቹን ስናይ አንድ መስመር ብቻ ነው የሚሰሩት። ስለዚህ ሁለቱንም መስመር ስለማያስኬዱኝ ከአንደኛው ወርጄ ሌላኛው ላይ መግባት የግድ ስለሚሆንብኝ የግድ ባጃጆችን ወይም እነዚህ ትንንሽ የህዝብ ማመላለሻ መንገዶችን ነው የምጠቀመው ማለት ነው። ስለዚህ ባጃጅ በበለጠ ከምትጠቀምባቸው የህዝብ ማመላለሻ ትራንስፖርቶች አንዱና ዋናው ነው ማለት ነው። ሌላው ደግሞ የመጀመሪያውን ፌርማታ አንዳንድ ጊዜ ታክሲዎችን ወይም ሚኒባሶችን ልጠቀም እችላለሁ ከዛ በኋላ ግን ሁለተኛውን የግድ ባጃጅ መጠቀም ግድ ይለኛል እሱን እጠቀማለሁ ማለት ነው። ከዛ ባሻገር እንደ ህዝብ መመላለሻ የምንቆጥራቸው ከሆነ ምናልባት የምሰራበት ካምፓኒ ያው እዛ ውስጥ የሚሰራው በጣም ብዙ ሰው ነው። ቢያንስ ወደ ሶስት ሺህ አካባቢ ይገመታል። እዛ ካምፓኒ ውስጥ ወይም እዛ ድርጅት ውስጥ የሚሰሩት የሰራተኞች ብዛት ስለዚህ እዛ ውስጥ ላለው ማህበረሰብ ወይም ደግሞ ለስታፎች የሚሰጠው የሰርቪስ አገልግሎት አለ። ወይም ደግሞ የትራንስፖርት አገልግሎት ትልልቅ ባሶች አሉ። ስለዚህ ሰአታቸውን መጠበቅ ነው የሚጠበቅብን ሰአታቸውን ካዛባን ነው የህዝብ ማመላለሻ ሌሎች አማራጮችን የምንጠቀመው። ከዛ ባሻገር ግን ሰአቱን አክብረን መውጣት የምንችል ከሆነ እነዛን ሰርቪሶች ልክ እንደ ህዝብ ማመላለሻ ሁላችንም እንጠቀማለን ማለት ነው። የህዝብ ማመላለሻ ስንጠቀም በጣም ብዙ ችግሮች አሉት እንደምናውቀው በተለይ በተለይ ብዙ ጊዜ ብዙ የማይጠነቀቁ ሰዎች የህዝብ መመላለሻን በሚጠቀሙበት ጊዜ የሚዘረፉበት አጋጣሚ አለ ወይም የሚሰረቁበት አጋጣሚ አለ። ከዛ ባሻገር ከመሰረቅ ባሻገር አንዳንድ ጊዜ መቀመጫ ስለሚጠፋ ትልልቅ ሰዎች ቆመው የሚሄዱበት ጊዜ ወይም አጋጣሚ አለ። ከዛ ባሻገር አሁን ላይ በጣም የመተንፈሻ አካላት በሽታዎች እየተስፋፉ ነው። ለምሳሌ እንደ ጉንፋን አይነት ነገሮች ማለት ነው ስለዚህ የህዝብ ማመላለሻ በምንጠቀምበት ጊዜ እንደዛ አይነት እንደ ጉንፋን እና የመሳሰሉት የመተንፈሻ አካላት ችግሮች ወይም ደግሞ በሽታዎች የመተላለፍ እድላቸው ሰፊ ስለሆነ ለነዛ የምንጠቃባቸው አጋጣሚዎች ሊኖሩ ይችላሉ። ነገር ግን ህይወታችንን ከማቅለል አንፃር የምናየው ከሆነ የህዝብም መመላለሻ መንገዶች ወይም ደግሞ ታክሲዎች ሊሆኑ ይችላሉ ባሶች ሊሆኑ ይችላሉ ባጃጆች ሊሆኑ ይችላሉ። ማንኛውም የህዝብ ማመላለሻን ስንጠቀም ህይወታችንን ያቀሉልናል ብዬ አምናለሁ። ያው የትራንስፖርት ወጪያችን እንዳለ ሆኖ ማለት ነው ነገር ግን ያው ከወጪ አንፃር የምናየው ከሆነ ወጪው በጣም ከፍተኛ እየሆነ የመጣበት ጊዜ ነው። ምክንያቱም የነዳጅ ዋጋም በየጊዜው እየጨመረ እየጨመረ የመጣበት ጊዜ የዶላር ዋጋም እየጨመረ የመጣበት ጊዜ ነው ያለው። ስለዚህ የህዝብ መመላለሻ መንገዶችን ወይም ደግሞ አውቶቢሶች ሊሆኑ ይችላሉ ሌሎች የትራንስፖርት መንገዶችን ስንጠቀም የምንከፍለው ገንዘብ ሲጠራቀም በወር ውስጥ በጣም ቀላል አይሆንም። ስለዚህ የህዝብ ማመላለሻ መንገዶችን ወይም ትራንስፖርቶችን መጠቀም ጥሩ ነገር ሆኖ እያለ ከሚኖረን ከሚኖረን ወጪ አንፃር ግን ትንሽ አስቸጋሪ ነው። ከዛ ባሻገር ቅድም የተናገርኳቸው ለምሳሌ ሌቦች በሃይለኛው ተደራጅተው የሚዘርፉባቸው መንገዶች አሉ። በህዝብ ማመላለሻ መንገዶች በመጠቀም ከዛ ባሻገር እንደዚህ የተለያዩ የመተንፈሻ ችግር አካላት የመተንፈሻ አካላት ችግር የሚገጥሙባቸው ጊዜዎች አሉ። ስለዚህ እነሱ እነሱን ስናስብ ትንሽ አስቸጋሪ ነው የሚሆነው። ነገር ግን ህይወታችንን ከማቅለል ከስራ ቦታችን ወደ ቤታችን ከቤታችን ወደ ስራ ቦታችን ለመሄድ የምናደርገውን እንቅስቃሴ ከማገዝ አንፃር ግን የህዝብ ማመላለሻ ትራንስፖርቶች በጣም ወሳኝ እና ጠቃሚ ናቸው ማለት ነው። ስለዚህ እንደ አጠቃላይ ጠቅለል ሳደርገው የህዝብ ማመላለሻ መንገዶችን እጠቀማለሁ የህዝብ ማመላለሻን እጠቀማለሁ ማለት ነው። የምጠቀመውም የግድ መጠቀም ስላለብኝ እና የስራ ቦታዬ ከቤቴ በጣም ሩቅ ስለሆነ ነው

ጫጫታ ያለበት ቦታ መቆየት እችላለሁ አዎ በመጠኑም ቢሆን ጫጫታ ያለበት ቦታ መቆየት ግድ የሚሆንባቸው ጊዜዎች አሉ። ይታወቃል ጫጫታ በጣም ረባሽ ነገር ነው ያ ማለት ጫጫታ የሚለው ቃል ራሱ የሚገልጸው። አለመደማመጥ ወይም ደግሞ አንድ አካባቢ ያለ ሰው የራሱን ሀሳብ ማውራት ሌላኛው አካባቢ ያለ ሰው የራሱን ሀሳብ ማውራት ስለዚህ በአንድ ሜዳ ላይ ሆነን ግሩፕ ግሩፕ ፈጥረን ሁሉም የየራሱን ሀሳብ በሚያወርበት ጊዜ መደማመጡ አይኖርም። ጫጫታ የሚለው ቃል የሚመጣው ከዛ ነው። ስለዚህ ጫጫታ አለ ብዙ ቦታ ይፈጠራል ብዙ ቦታ እኛን የምንጠቀምባቸው ቦታዎችም ጫጫታዎችም መኖራቸው ግድ ነው። ስለዚህ እኛ እዛ ቦታ የማከናውን የምንፈልገውን ነገር አከናውነን እስከምንወጣ ድረስ ጫጫታውን መታገስ ግድ ይለናል ማለት ነው። ስለዚህ ጫጫታ ያለበት ቦታ ታግሼ መቆየት እችላለሁ ማለት ነው። ለምሳሌ ጫጫታ ከሚኖርባቸው ቦታዎች አንዱ ትምህርት ቤቶችን ማስተዋል እንችላለን። ተማሪ እያልን ልክ እረፍት ስንወጣ ሁሉም ለየራሱ ነው የሚያወራው እኔም ከጓደኛዬ ጋር አወራለሁ ሌሎችም ከየጓደኞቻቸው ጋር አወራለሁ ስለዚህ። ከዚህ ወጣ ብሎ እያንዳንዱን ነገር የሚያስተውል ሰው ምንም ነገር ሊሰማ ወይም ምንም ነገር አንደርስታንድ ሊያደርግ አይችልም ማለት ነው የሚንጫጫ ወይም ደግሞ የሚረብሽ አይነት ድምጽ ነው ሊሰማ የሚችለው ማለት ነው። ስለዚህ በትምህርት ቤቶች አካባቢ እንደዛ አይነት ሁኔታዎች ይከሰታሉ። ተማሪ በምንሆንበት ጊዜ እንደዛ አይነት ነገሮችን መታገስ ግድ ይለናል ወይም የዛ የጫጫታው አካል መሆን ግድ ይለናል ማለት ነው። ስለዚህ በጫጫታ ውስጥ ማለፍ የግድ መቻል ያስፈልጋል ማለት ነው። ሌላ ለምሳሌ የተለያዩ መስሪያ ቤቶች አሉ ለምሳሌ እንደ ገቢዎች አይነት መስሪያ ቤት ብንሄድ በጣም ብዙ ሰው ነው በአንድ ቀን ውስጥ የሚስተናገደው ማለት ነው ገቢ የሚያስገባልህ የተለያዩ ማስረጃዎችን ለማውጣት የሚሞክር ሰው አለ። በጣም ብዙ ሰዎች ብዙ አይነት ሰዎች ጨረታ የሚያስገባ አለ እና በጣም ብዙ አይነት ሰዎች እዛ አካባቢ ይገኛሉ ስለዚህ ሁሉም የየራስ ኢሹ ሀሳብ ስላላቸው በጣም ብዙ ሰው በጫጫታ ውስጥ ያልፋል ማለት ነው። ስለዚህ ጫጫታን ወይም ጫጫታ ያለበት ቦታ መቆየት ወይም መቋቋም እችላለሁ ማለት ነው እንደዛ ከሆነ በዛ አይነት ሁኔታ ውስጥ ማለፍ የምችል ከሆነ አዎ መቋቋም እችላለሁ ማለት ነው። ሌላው ሳንሄድ መቅረት የማንችልበት ቦታ ለምሳሌ ገበያ አለ ገበያ የማይሄድ ሰው የለም። ስለዚህ ገበያ ሲሄድ ሙዝ የሚገዛው ሙዝ ከምትሸጠዋ ሴትዮ ጋር ያወራል ብርቱካን የሚገዛው ብርቱካን ከምትሸጠው ሴትየዋ ጋር ሌሎችም የተለያዩ ነገሮች የሚሸጡ ሰዎች አሉ እንደገና እነዛን የሚሸጡ ነገሮችን ደግሞ የሚገዙ ብዙ ሰዎች ይኖራሉ ማለት ነው። ሁላችንም ከየራሳችን ፍላጎት ጋር ነው የምንጠመደው ማለት ነው። ስለዚህ መሃል ላይ ከፍተኛ የሆነ ጫጫታ ይኖራል ማለት ነው። ስለዚህ በዛ ጫጫታ ውስጥ ማለፍ መቋቋም መቻል ያስፈልጋል ስለዚህ እኔም ገበያ የሚገዙ ነገሮችን ለመግዛት ብዙ ጊዜ ወደ ገበያ ስለሚሄድ እንደዛ አይነት ጫጫታዎች መሃል የምገኝባቸውና እንደዛ ጫጫ ጫጫታዎች ተቋቁሜ አልፌ የምወጣበት ጊዜ ብዙ ነው ማለት ነው። ከዛ ባሻገር እኛ ኢትዮጵያውያን እንደመሆናችን መጠን የተለያዩ የህዝብ በዓላት አሉን የሃይማኖት በዓላት አሉን ስለዚህ በበዓላት ጊዜ በጣም ብዙ የሆኑ ጫጫታዎች ይፈጠራሉ ለምሳሌ አሁን በቅርብ የጥምቀት በዓል እየመጣ ነው። የጥምቀት በዓል ሲመጣ ታቦቶቹን ለማክበር ሁላችንም ከየግሩፓችን ከየሰፈራችን ከመጡት ሰዎች ጋር ወይም ደግሞ ከየደብራችን ከመጡት ሰዎች ጋር አንድ ላይ ሆነን ሆ እንላለን ማለት ነው ለማክበር ስለዚህ እኛ እዚህ ጋር ሆ እንላለን እዛ ጋር ሌላ ሆ ሚል አለ በራሱ አካሄድ እና በራሱ አመለካከት ሌሎችም ወደዛ ሆኖ ደግሞ ሆ የሚሉ አሉ ስለዚህ የሁላችን ድምጽ ድብልቅልቅ ብሎ ሲመጣ ከፍተኛ የሆነ የጫጫታ ድምጽ አለው ግን ይሄ ጫጫታ የሚያምር አይነት ጫጫታ ነው። ሁላችንም አላማ አለን ሁላችንም ለአንድ አላማ ነው እዛ ጋር የተንጫጫን ያለነው ታቦቱን ለማክበር እግዚአብሔርን ለማክበር ነው። የምናደርገው ግን ዞሮ ዞሮ ግን ከፍተኛ የሆነ የድምጽ መደበላለቅ ወይም ደግሞ የድምጽ መብዛት ቫራይቲ የሆኑ ድምጾች እንዲኖሩ የሚያደርግበት አይነት ሁኔታ ስላለ እዛ ውስጥም ጊዜን ስለማሳልፍ ስለዚህ ጫጫታ በሚገኝበት ቦታ መቆየት መኖር እችላለሁ ማለት ነው። ሌላው የህብረት በዓላትም አሉ። ለምሳሌ በጋራ ሆነን የምናከብራቸው የድል በዓላት አሉ። በእነዛ በዓላት ላይ ሁላችንም አንድ ላይ ሆነን ቅድም እንደተናገርኩት የጥምቀት በዓል ላይ ለምሳሌ እንዳቀረብኩት ሁላችንም በእነዛ በዓላት ላይ ተገኝተን የየራሳችንን ዘፈኖች የየራሳችንን ሙዚቃዎች የየራሳችንን ቀረርቶች ሽለላዎች የምናቀርብባቸው ጊዜዎች ወይም ደግሞ የምናሳይባቸው ጊዜዎች ስለሆኑ በነዛ ሰዓትም ከፍተኛ የሆነ ጫጫታ ይኖራል ማለት ነው። ስለዚህ እንደ አጠቃላይ ጫጫታ ያለበት ቦታ መቆየት መቻል ግዴታችን የሚሆን ይመስለኛል ከምንኖርበት ሀገር ከምናንፀባርቃቸው የተለያዩ በዓላት አንፃር ማለት ነው። ስለዚህ እንደ አጠቃላይ ጠቅለል ሳደርገው ምንድነው ምለው? ጫጫታ ያለበት ቦታ መቆየት እችላለሁኝ የመቻል ግዴታም ይኖርብኛል ማለት ነው።

በሀገራችን በኢትዮጵያ ብዙ አይነት የሚወደዱ ሽታዎች አሉ። እነዚህም ሽታዎች ብዙዎቹ ተፈጥሮአዊ ናቸው። እንደምናውቀው ብዙ ተፈጥሮአዊ ሽታ ከምንላቸው አንዱ የአበባ ሽታ ነው። እንደምናውቀው መስከረም ጥቅምት ላይ ብዙ አይነት የአበባ አይነቶች ይፈካሉ። በዚህ ምክንያት አካባቢውን ሙሉ የሚያውዱት ሽታ የተፈጥሮአዊ ሆኖ በጣም የሚያምር ለሁሉም የሚስማማ ደስ የሚል አይነት ደባብ ያለው ነው። ስለዚህ እኔም ከምወዳቸው የሽታ አይነቶች አንዱ ተፈጥሮአዊ የሆነ የአበባ ሽታ ነው ማለት ነው። ስለዚህ አበቦች ጥሩ ነገር አላቸው። ከአበቦች የሚመጡት ሽታዎች ደግሞ የበለጠ ጥሩ አይነት ስሜት እንዲፈጠርብን ያደርጋሉ የአዲስ አመት ስሜት እንዲፈጠርብን ያደርጋሉ በዚህ ምክንያት ከምወዳቸው ሽታዎች አንዱ የአበባ ሽታ ነው ማለት ነው። ሌላው የፍራፍሬ ሽታዎች አሉ። የምናውቃቸው ብዙ አይነት ፍራፍሬዎች አሉ ለምሳሌ ሙዝ እቤታችን ውስጥ የምናስቀምጠው ከሆነ የበለጠም ፍሪጃችን ውስጥ የምናስቀምጠው ከሆነ የፍሪጃችንን መዓዛ እንዲሁም የቤቱን መዓዛ ጥሩ እንዲያደርግ ያደርጋል። ስለዚህ የሙዝ ሽታ ጥሩ ነው። በተለይ ቤት ውስጥ ከሚያደርገው የጠረን አስተዋጽኦ አንፃር ከዛ ባሻገር እኔ ከፍራፍሬዎች መካከል ሽታውን በጣም የምወድለት አንድ ፍራፍሬ አለ ምናልባት በብዙ በሀገራችን ክፍል ላይታወቅ ይችላል። ትርንጎ የሚባል አንድ ፍራፍሬ አለ። ሽታው በጣም ነው ደስ የሚለው ቤት ውስጥ ተገባ ራሱ ቤት ውስጥ የሚኖረው ጠረን የሚኖረው ሽታ በጣም ደስ የሚል ነው የሚሆነው የሚስብ አይነት ሽታ አለው። በጣም ቆንጆ ሽታ ስላለው ትርንጎ የሚባለውን ፍራፍሬ ከሽታ አንፃር በጣም የምወደው ነው። በአንጻሩ ይሄንን ስል ምናልባት ብዙዎቹ ሊገርማችሁ ይችላል። የህፃን ልጅ ሽታ ወይም የህፃን ልጅ የሀገር የአንገት ሽታ ሲባል ሰምታችሁ ታውቃላችሁ? የህፃን ልጅ የአንገት ሽታ ከምንም ነገር ከምንም ሽታ ጋር የሚወዳደር አይደለም። በጣም ደስ የሚል መዓዛው ያማረ የህፃን ልጅ አንገት ላይ ብቻ የሚኖር ጠረን ወይም የሚኖር ሽታ ነው። ስለዚህ ይሄን የህፃን ልጅ አንገት ላይ ያለውን ሽታ በጣም የምወደው ነው። በተለይ ስወልድ እኔ በጣም ደስ የሚለኝ ስራ ቆይቼ ተመልሼ ወደ ቤት ስሄድ በመጀመሪያ የህፃን ልጄን አንገት መሳም ነው የሚሆነው ማለት ነው። ለምን አንገቱ ስር የሚኖረው ፍቅር የሚኖረው ሽታ የሚኖረው መዓዛ ከየትኛውም አይነት ሽታ ከየትኛውም አይነት መዓዛ ጋር የምናወዳድረው አይደለም ማለት ነው። ስለዚህ አንደኛ ከሁሉም ጋር የማላወዳድረው የበለጠ ቦታ የምንሰጠው የምወድው የሽታ የልጄን የአንገት ስር ሽታ ነው የህፃን ልጄን ማለት ነው። ከዛ ባሻገር ብዙ አይነት ሽቶዎች አሉ። ተፈጥሮአዊ ከሆኑ ነገሮች ተቀምመው ባህላዊ በሆነ መንገድ የሚሰሩ የሽቶ አይነቶችም እንደዚሁ የምወዳቸው የሽታ አይነቶች ናቸው። ከዛ ባሻገር ከዛ በተጨማሪ ብዙ ጊዜ የምግብ ሽታን ግምት ውስጥ የሚከቱ ሰዎች አሉ ከእንደዛ አይነት ሰዎች መካከል ነው እኔ የምመደበው። ስራ ቆይቼ ልክ ወደ ቤት ስሄድ እቤቴ በር ጋር ስደርስ ምን አይነት ምግብ እንደተሰራ ማወቅ ወይም መገመት እችላለሁ በሽታው ማለት ነው። ስለዚህ ቆንጆ አይነት ምግብ በስርዓት ተቆላልቶ በስርዓት የተሰራ ምግብ የምወደው አይነት ምግብ ከሆነ ገና በሬ ወይም ቤቴ በር አካባቢ ሲደርስ አውቀዋለሁ ማለት ነው። በጣም ለመብላት እጓጓለሁ ወይም ደግሞ ምራቄን እወጣለሁ ማለት ነው። ስለዚህ ከምወዳቸው ሽታዎች አንዱ የምግብ ሽታ ነው ማለት ነው። ወይም የተሰራው የምግብ ጠረኑ ወይም ቁሌቱ ማለት ሊሆን ይችላል። ስለዚህ የምግብ ሽታም እንደዚሁ ቦታ የምሰጠውና ነው በተለይ የምወደው የምግብ አይነት ከሆነ ማለት ነው። እንደገና ወደ ሃይማኖታዊ ጉዳዮች ስንሄድ የምወደው ሽታ አለ። ከምንም ነገር ጋር የማላወዳድረው ማለት ነው። በተለይ ቤተክርስቲያን ውስጥ ሄደን ወደ ቤተክርስቲያን ስንገባ በእኛ ሃይማኖት እንትን አለ የ የእጣን ወይም ደግሞ የከርቤ ወይም እንደዚህ አይነት ሽታዎች አሉ ወይም የነዛ ጭሶች አሉ ቤተክርስቲያን ውስጥ የሚጨሱ ወይም የሚታጠኑ ማለት ነው። ስለዚህ ቤተክርስቲያኑ እየታጠነበት ይሄ ከርቤ ያልኩት ወይም ደግሞ እጣን ያልኩት ነገር ቤተክርስቲያን ውስጥ ሲታጠን ያለው ሽታ በጣም መዓዛው በጣም ደስ የሚል ነው። ከሃይማኖታዊ ተግባሩ ጋር ተያይዞ በአካባቢው የሚመጣው መዓዛ የሚመጣው ሽታ የዕጣኑ ሽታ በጣም የሚስብና ለሁላችንም ለጤና የሚመከር ለሃይማኖት ተከታዮች ለጤናዬ የሚመከር እንደመሆኑ መጠን። የእጣን ሽታ በተለይ በተለይ ቤተክርስቲያን ውስጥ ያለውን ነው ቤት የምናጨው ሰው ማለቴ አይደለም። ቤተክርስቲያን ውስጥ የምናጨሰውን የእጣን ሽታ የሚታጠንበት ማጥንት በጣም ጥሩ የሆነ ሽታ ነው ለኔ ማለት ነው። ስለዚህ የምወዳቸውን የሽታ አይነቶች በዚህ መልኩ ገልጫለሁ። ለማስታወስ ያክል የአበባ ሽታዎች ተፈጥሮአዊ የሆኑ የአበባ ሽታዎች እንደገና የተለያዩ የፍራፍሬ ሽታዎች እንደገና የህፃን ልጅ የአንገት ስር ሽታ በምንም ነገር የማይተካ ተመልሶ ሊመጣ የማይችል። ከዛ በተጨማሪ ተፈጥሮአዊ የሆኑ ሽቶዎች የጥሩ ምግብ ቁሌት ሽታ እንዲሁም የቤተክርስቲያን እጣን ሽታ እነዚህ እኔም

ቅሬታዎችን እንዴት እናያቸዋለን ወይም ደግሞ እንዴት እናስተናግዳለን? የሚለውን ስንመለከት አሁን ለምሳሌ እኔ ቅሬታዎችን ማስተናገድ ያው ግድ ነው የሚሆነው ምክንያቱም እኛ ሰዎች ነን ሰዎች እንደመሆናችን መጠን በምንሰራቸው ስራዎች ዙሪያ ብዙ አይነት ቅሬታዎች ሊመጡ ይችላሉ ስለዚህ እንደኔ አመለካከት የመጀመሪያው ቅሬታን የማስተናግድበት መንገድ ቅሬታ አቅራቢውን በስርዓት በክብር ተቀብዬ ምን አይነት ቅሬታ እንዳለው ወይም ደግሞ የቅሬታውን ይዘት መረዳት ያስፈልጋል ስለዚህ የመጣው ግለሰብ ወይም የመጣችው ግለሰብ እንደዚህ አይነት ቅሬታ አለብኝ ብላ ቅሬታውን በግልጽ እንድትነግረኝ ወይም ደግሞ በማመልከቻ ህጉን ጠብቆ በሚያስፈልገው አይነት መልኩ እንዲመጡ አደርጋለሁ። ከዛ በኋላ ቅሬታቸውን እያንዳንዱን ነገር በዝርዝር ከሰማሁ በኋላ እያንዳንዱ ጥያቄ አግባብነት አለው የለውም ከህግ አንፃር ወይም ደግሞ ከመመሪያ አንፃር ወይም ደግሞ ከተለያዩ እይታዎች አንፃር ማየት ባለብኝ መንገድ ሁሉ ለማየት እሞክራለሁ፣ ከዛ በኋላ ሁለት ነገሮች ይከተላሉ ከዛ በኋላ አንደኛ ቅሬታው አግባብነት ያለው ይሆናል ወይም ደግሞ ሁለተኛ ቅሬታው አግባብነት የሌለው ሊሆን ይችላል ለምሳሌ ቅሬታው አግባብነት ያለው ከሆነ በትክክል ምርመራ ከተደረገ በኋላና እያንዳንዱ ነገር በጥናት በትክክል በማስረጃ የተደገፈ መሆኑ ከታየ በኋላ ቅሬታው አግባብነት ያለው ከሆነ ማስተካከያ ማድረግ ግድ ይላል ማለት ነው፣ ለምሳሌ አንዳንዴ የቅጥር ማስታወቂያዎች ይወጡና ጥያቄዎች ይወጣሉ ገለልተኛ በሆነ ሰው ሚስጥራዊ በሆነ መልኩ ጥያቄዎች ይወጣሉ ጥያቄዎች ከወጡ በኋላ ምናልባት የሚፈለገው ለዛ ስራ አስር ሰው ከሆነ የተመዘገበው ደግሞ ሁለት መቶ ሰው ከሆነ አስሩን ሰው የሚለየው ያው በሚሰጠው ፈተና ነው የሚሆነው የሚሰጠውን ፈተና ሁሉም ይወስዳሉ ሁሉም ከወሰዱ በኋላ እርማት ተካሂዶ አንድ ከነዛ ሰዎች መካከል ወይም ከነዛ ሰዎች መካከል ውጪ ያለ አስራ አንደኛ ወይም አስራ ሁለተኛ ላይ ያለ ሰው በደረጃ እኔ ይገባኛል ምክንያቱም የሰራሁትን ስራ አውቃለሁ እንዲመረመርልኝ እፈልጋለሁ ብሎ ይጠይቃል የመልስ ይወጣል ያ ማለት በቅሬታው መሰረት ቅሬታውን ሲያቀርብ ትክክል ስለመሆኑ ለማጣራት ቅሬታው አግባብነት ይኑረው አይኑረው የሚለውን ነገር ለማወቅ ቀጥታ ወደ ልጁ ወይም ሰውየው ወደመለሰው መልስ ወረቀት እንሄዳለን መልሱን እናመጣለን ትክክለኛውን መልስ የሰውየውን በዚህ በኩል እናስቀምጣለን የቅሬታ ሰሚ ኮሚቴዎች ማለቴ ነው ስለዚህ ከዛ ከነዛ የቅሬታ ሰሚ ኮሚቴዎች መካከል እኔ ካለው የልጁን የጥያቄ ልጆቹ የተጠየቁትን ወይም እንደ አጠቃላይ እየቀረበው ጥያቄ በአንድ በኩል ይቀመጣል ልጁ መለስኩ ያለው መልስ ደግሞ በሌላ በኩል ይቀመጣል ከዛ በኋላ እያንዳንዱን ጥያቄ ከመልሱ ጋር እናረጋግጣለን ስለዚህ ልጁ የመለሰው መልስ በትክክልም የሚገባውን ውጤት እንዳያገኝ አድርጎት ከሆነ እሱ መስተካከል አለበት አልያ ግን ማረጋገጫውን ከዛ ከወሰድን በኋላ ልጁ ምንም ያቀረበው ያቀረበው ቅሬታ እውነትም ትክክል የማይሆን ከሆነ በአግባቡ ለልጁ ማስረዳት ያስፈልጋል ማለት ነው። ስለዚህ ቅሬታውን ተቀብለን ቅሬታው አግባብነት ካለው የማስተካከያ እርምጃ መውሰድ ይገባል እንደገና ማስተካከያ ከኮሚቴው ማስተካከያ ወጥቶ ወይም ማስታወቂያ ወጥቶ ይሄ ይሄ ተፈታኝ በዚህ አይነት መልኩ ሲታረም እንደዚህ አይነት ችግሮች ስለነበሩበት ከአስሩ ውስጥ ሊካተት የሚገባው ይሄ ነው ስለዚህ ከአስሩ በፊት ስማቸው ከተላለፈ ከአስሩ ውስጥ ዝቅተኛ ውጤት ያለውን እናስወጣና ያኛውን እናስገባለን ማለት ነው፣ ስለዚህ ምን ለማለት ፈልጌ ነው ቅሬታን በአግባቡ መቀበል ግድ ይላል ግን መረጃን፣ ደብዳቤን፣ መልእክትን፣ ጊዜን መሰረት ያደረገ መሆን አለበት ቅሬታ ካላችሁ ከዚህን ቀን እስከዚህን ቀን ማስታወቂያ ያስፈልጋችኋል ብለን ማስታወቂያ አውጥቶ እናወጣለን በዛ ማስታወቂያ መሰረት በተሰጠው የጊዜ ገደብ መሰረት መጥቶ ቅሬታውን የሚያቀርቡ ሰው ቅሬታውን በትክክል በኮሚቴው አማካኝነት እናያለን በኮሚቴው አማካኝነት ካየን በኋላ ቅሬታው አግባብ ከሆነ የእርምት እርምጃ እናደርጋለን ቅሬታው አግባብ ካልሆነ ደግሞ ያልሆነበትን ምክንያት ለቅሬታ አቅራቢው በማስረዳት መልስ እንሰጣለን ማለት ነው ስለዚህ ቅሬታ ሲቀርብ መቼ ከማን የሚያሳዩ መረጃ የሚታዩ መረጃዎች ለምሳሌ ደብዳቤ ሊሆን ይችላል፣ የመልስ ወረቀቶች ሊሆኑ ይችላሉ፣ ማስረጃዎች ሊሆኑ ይችላሉ፣ የትምህርት ማስረጃ እና ወዘተ እነዛን መሰረት አድርገን ቅሬታውን ለመፍታት ማድረግ ያለብንን ነገር ሁሉ ማድረግ ይጠበቅብናል ማለት ነው ስለዚህ ቅሬታዎችን የምናስተናግድበት አንድ ትልቁ መንገድ ቅሬታዎችን ተቀብሎ አግባብነታቸውን በደንብ አይቶ ትክክለኛ ውሳኔ ሰቶ ለቅሬታዎች መልስ መስጠትና የማያዳግም

እኔ ብዙ አይነት ሙዚቃዎችን እወዳለሁ። ግን ሙዚቃ ስንል ብዙ በብዙ አይነት መልኩ ይገለጻሉ ወደ ቤተክርስቲያን ስንሄድ ሙዚቃዎች እንደ መዝሙር ናቸው ወይም መዝሙር ናቸው ብለን ማሰብ እንችላለን። ነገር ግን ወደ አለማዊ ስንመጣ ብዙ አይነት የሙዚቃ አይነቶች አሉ በተለይ ወደ አማርኛው ስንመጣ የአማርኛ ሙዚቃዎች ብዙ አይነት ሙዚቃዎች አሉ በተለይ በተለይ ቆየት ያሉ ሙዚቃዎችን በጣም ነው የምወደው የዘመናዊ አይሽሬ የሚባሉ ሙዚቃዎች አሉ ከነዛ ሙዚቃዎች መካከል ለምሳሌ የነጥላውን ገሰስን ሙዚቃ ማንሳት እንችላልን የነ አስቴር አወቅን ሙዚቃ፣ የነ መሃሙድ አህመድን ሙዚቃዎች ልናነሳ እንችላለን። የቆይቱን ሙዚቃዎች ስናነሳ ብዙ ዘመናዊ አሽሬ ሙዚቃዎች አሉ። በተለይ በተለይ ስለ ፍቅር የሚሰብኩ ሙዚቃዎች አሉ ስለ ፍቅር የሚሰጡ ሙዚቃዎችን ማዳመጥ የበለጠ ደስ የሚል ነው በርግጥ ስለ ፍቅር የሚሰብኩ ሙዚቃዎች ብዙ ጊዜ የሚደመጡት እድሜያችን በጣም ወጣት እያለ ነው የሚሆነው አሁንም ላይ ደግሞ ብዙ ሙዚቃዎችን የምናዳምጠው ከፍቅር ጋር የተያያዙ ቢሆኑም ያኔ ትዝታዎቻችንን የሚያጭሩብን ያኔ ወጣቶች እያለን ከትዳር ጓደኞቻችን ወይም ከፍቅር ጓደኞቻችን ጋር ያሳለፍናቸውን ጊዜዎች የሚያስታውሱንን ሙዚቃዎች ማዳመጥ የበለጠ የሚስበኝ ወይም ደግሞ ብዙ ጊዜ ጊዜ ሙዚቃ የማዳመጫ ጊዜ ሲኖረኝ የማዳምጣቸው የሙዚቃ አይነቶች ናቸው ማለት ነው። በተለይ በተለይ የትዝታ ሙዚቃዎች ሙዚቃዎች በጣም የሚስቡኝ አይነት የሙዚቃ ዘርፍ ናቸው። የሚያስተላልፉት መልእክትም በጣም ደስ የሚል ስለሆነ ተስፋ ነው የሚያጭሩ፣ ብዙ ያሳለፍናቸውን ነገሮች የሚያስታውሱ፣ የደስታን፣ የሀዘንን፣ የተለያዩ ጊዜዎች የሚያስታውሱን እና ወደኋላ ተመልሰን ወጣትነታችንን ወይም ያን ጊዜ በደንብ እንድናስታውሰው ወይም ደግሞ በደንብ አሁን ላይ እየተሰማን ያክል እንዲሰማን የሚያደርጉ ስለሆነ የትዝታ ሙዚቃዎችን በጣም እወዳለሁ ማለት ነው። ከዛ ባሻገር ከትዝታ ሙዚቃዎች ባሻገር አሁን ዘመን አጣሽ ሙዚቃዎችም አሉ የሚወደዱ ምናልባት እነዚህ ዘመን አመጣሽ ሙዚቃዎች ትንሽ ያለባቸው ችግር ምንድነው የሆነ ሰሞን ሞቅ ሞቅ ይሉና ከዛ በኋላ እንዳልተፈጠሩ ሆነው ይጠፋሉ ችግራቸው እሱ ነው። የቆዩ ሙዚቃዎች ግን ጥቅማቸው በጣም ከፍተኛ ነው። ለማስታወስ ያግዙናል የሚዘፍኗቸው የሚዘፍኗቸው ዘፋኞችን ጽሁፍ ሙዚቃዎችን የሚያዘጋጁዋቸው ሰዎችም ጥሩ የሆነ አቅም ያላቸው ናቸው የሚጠፉ ከአእምሮ የሚጠፉ አይነት ሙዚቃዎች አይሆኑም ማለት ነው። ስለዚህ ቆየት ያሉ ሙዚቃዎች ከየትኞቹ ሙዚቃዎች በተሻለ የምመርጣቸው አይነት ሙዚቃዎች ናቸው ማለት ነው። ከዛ ባሻገር ሌሎች የባህላዊ ሙዚቃ የሚባሉ ደግሞ አሉ የባህላዊ ሙዚቃ ማለት እያንዳንዱ ብሄር ብሄረሰብ የየራሱ የሆነ ባህል አለው ስለዚህ ወደ አማራው ስንመጣ በአማራው ህዝብ ዙሪያ ብዙ አይነት የባህል ሙዚቃዎች አሉ ለምሳሌ ለመከፋፈል ስናይ የጎጃም የጎንደር የወሎ የሸዋ እያልን እንከፋፍላችኋለን ማለት ነው። ሁሉም የየራሱ የሆነ ቅላጼ የየራሱ የሆነ እስክስታ፣ የየራሱ የሆነ ባህል፣ የየራሱ የሆነ አለባበስ፣ የየራሱ የሆነ የፀጉር ስታይል፣ ያለው ስለሆነ ሁሉም የሚስብ ነገር አላቸው። ስለዚህ ባህላዊ ሙዚቃዎችንም ማዳመጥ በጣም እወዳለሁ ማለት ነው፣ ለምሳሌ የጎንደሩ በጣም ደስ ይላል፣ የሸዋው ራሱን የቻለ ጣዕም አለው፣ የወሎ ራሱን የቻለ ጣዕም አለው፣ የጎንደሩም እንደዛው ስለዚህ የነዚህን ባህላዊ ሙዚቃዎችም ማዳመጥ በጣም ወይም ማየትም የሙዚቃ ቅንብሩንም ቢሆን ማየትም በጣም ነው የምወደው ማለት ነው እንደ ሀገር እንደ ኢትዮጵያ ስናይ ግን ብዙ አይነት ብሄር ብሄረሰቦች አሉ እንደምናውቀው ኦሮሞ አለ፣ ትግራዩ አለ፣ ሌሎችንም እንደዚህ የጉራጌ፣ የወላይታ ሌሎችንም ዜማዎች ወይም ሙዚቃዎች አሏቸው ስለዚህ ሁሉም የየራሱ የሆነ የብሄር የሙዚቃ አይነት ያለው ነው። አንዳንድ ጊዜ እኮ ምናልባት የማንሰማቸው የሙዚቃ አይነቶችም ይሆናሉ፣ ግን ዝም ብለን ሁኔታቸውን ስናይ፣ ድምፃቸውን ስንሰማ ዝም ብለን በውስጣችን የምንወዳቸው ቢዘፈኑ በተደጋጋሚ ማዳመጥ የምንጓጓቸው ሙዚቃዎች አሉ ስለዚህ ከተለያዩ አይነት ብሄር ብሄረሰቦች የተለያየ አይነት ሙዚቃ አለ። የብሄር ብሄረሰቦች ሙዚቃም ከሌሎቹ ሙዚቃዎች የምወደው አይነት የምወዳቸው አይነት የሙዚቃ አይነቶች ናቸው ማለት ነው። እንደ አጠቃላይ ግን እዚህ ጋር ጠቅለል ለማድረግ በሀገራችን ብዙ አይነት ብሄር ብሄረሰቦች አሉ እያንዳንዱ ብሄር ብሄረሰብ የየራሱ የሆነ የሙዚቃ አይነት አለው ስለዚህ የተለያዩ ነገሮችን ማየት ደግሞ አእምሮአችን የሚወደው ነገር እንደመሆኑ መጠን ብዙ ሙዚቃዎችን ከሀገራችን ከኢትዮጵያ የተዳዩ ብሄር ብሄረሰቦች የሚዘፍኗቸው ሙዚቃዎች የበለጠ የሚያስደስቱኝ ናቸው። ብዙ ሀገራችን ውስጥ የሚደረጉ ሙዚቃዎች በውጭ ሀገር ሪሚክስ ተደርጎ እንደገና ሲዘፈኑ እናያለን ያ ማለት ለሙዚቃ ኦሪጅኗ ወይም ዋና መገኛዋ ኢትዮጵያ ናት ብዬ አምናለሁ ማለት ነው። ከዛ በተጨማሪ የቤተክርስቲያን መዝሙሮችንም የምወዳቸው የሙዚቃ አይነቶች ናቸው ማለት ነው።

እኔ ብዙ ጊዜ ልብሴን የማጥበው በእጄ ነው የኔ ልብስ ብቻ ሳይሆን የቤተሰቤን የህፃናት ልጆች አሉኝ የባለቤቴ አለ የሁላችንንም ልብስ ማጥበው እኔ ነኝ። ምናልባት እኔ ጊዜ አጥሮኝ። የቤተሰብ አባላት ሊያግዙኝ ካልሆነ በስተቀር ብዙ ጊዜ ልብስ ማጥበው እኔ ነኝ በሳምንት ቢያንስ ሁለት ጊዜ ልብስ አጥባለሁ። ከእነዚህም ቀኖች አንዱ እና ብዙ ልብስ የማጥብበት አርብ ምሽት አለበለዚያ ደግሞ ቅዳሜ ጠዋት ነው የሚሆነው። እንደሚታወቀው ሳምንት የተጠቀምንባቸው ልብሶች በጣም የሚቆሽሹት በሳምንቱ መጨረሻ አካባቢ ነው። ከዛ ባሻገር የሳምንቱ መጨረሻ ቅዳሜና እሁድ የእረፍት ጊዜዎቻችን ስለሆኑ ልብሶቻችንን የምናጥበው ቅዳሜ ነው ቅዳሜ ነው ማለት ነው። ስለዚህ ቅዳሜ ለምሳሌ በመጀመሪያ የልጆቼን ዩኒፎርማዎች የልጆቼን በሳምንት የተጠቀሙባቸውን ልብሶች ሌሎችም የቤት ውስጥ ያሉ ልብሶችን ለማጠብ እዘጋጅና እነዛን በደንብ አድርጌ ቅዳሜ ጠዋት ላይ አጥባለሁ። መጀመሪያ የልጆቼን አስቀድማለሁ ምክንያቱም ቅዳሜ ከታጠበ ለሰኞ ግልጋሎት ወይም ሰኞ ለሚጠቀሙበት ይደርቅላቸዋል ወይም ደግሞ ለመጠቀም ዝግጁ ይሆንላቸዋል ማለት ነው። ከዛ ባሻገር ሌሎች ልብሶችም አሉ ቤት ውስጥ ያሉ ልብሶች አሉ ለምሳሌ የሶፋ ልብስ ሊሆን ይችላል። ለምሳሌ የጠረጴዛ ልብስ ሊሆን ይችላል የምሳሌ ለእንጀራ ዳንቴሎች ሊሆኑ ይችላሉ ሌሎችንም በማስቀጠል አጥባለሁ ማለት ነው። መጀመሪያ የልጆቼን ሙሉ ልብስ አጥባለሁ ከዛ ቀጥሎ ቤት ውስጥ ያሉ ሌሎች ልብሶችን አጥባለሁ ከዛ ባሻገር የራሴን የባለቤቴን የቤተሰብ ውስጥ ያለውን አባል በሙሉ ልብስ ሰብስቤ አጥባለሁ ማለት ነው። ልብስ ማጠብ በነገራችን ላይ ስናየው በጣም ቀላል ነገር ይመስላል። በጣም አድካሚ ነው ትዕግስት ይፈልጋል ጊዜ ይወስዳል። ስለዚህ ልብስ ለማጠብ መጀመሪያ በሞራል መዘጋጀት መቻል አለብን መተጋገዝ መቻል አለብን ማለት ነው። ልብሴን ሳጥብ ለምሳሌ ልጆች ደግሞ ቀለል ቀለል ያሉ ለብሶችን አጠገቤ ሆነው ያጥባሉ ማለት ነው ለምሳሌ የራሳቸውን ካልሲ ሊያጥቡ ይችላሉ የራሳቸውን ጫማዎች ሊያጥቡ ይችላሉ። ሌሎችንም ነገሮች ሊያጥቡ ይችላሉ ስለዚህ ልብስ ማጠብ በነገራችን ላይ በመተጋገዝ ካልሆነ በጣም አሰልቺና አድካሚ የሆነ ነገር ነው ማለት ነው። ለምሳሌ ሌሎች ተጨማሪ የማጥባቸው ነገሮች እኔ ለስራ የምጠቀምባቸው ልብሶች አሉ ቱታዎች አሉ። ለስራ የምጠቀምባቸው በተለይ ከግንባታ ስራ ጋር ተያይዞ የምሰራቸው ስራዎች ስላሉ በጣም የሚቆሽሹና ለማጠብም በጣም አድካሚ የሆኑ ልብሶች አሉ እንደ ቱታ አይነት። ልብሶች ስለዚህ እነሱን ቀጥዬ አጥባለሁ የባለቤቴን የማስተማሪያ ጉዋን አጥባለሁ እንዲሁም ሌሎቹንም ልብሶች ቤቱን ቤት ውስጥ ያሉ ልብሶች በሙሉ አጥባለሁ ማለት ነው። ከዛ ባሻገር በጣም ብዙ ጊዜ የሚወስድብኝና ለማጠብም ትንሽ ትዕግስት የሚፈልገው የህፃን ልጄ ልብስ ነው። ስለዚህ ህፃን ልጅ አለኝ ህፃን ልጅ ሲኖር ደግሞ ይታወቃል በተደጋጋሚ ይሸናል። በተደጋጋሚ ልብሱን ያቆሽሻል በተደጋጋሚ በሚመገብበት ጊዜ ልብሱ ላይ ይንጠባጠባል። ስለዚህ እነዚህን የቆሸሹ ልብሶች ለማጠብ ቅድም እንደተናገርኩት ትዕግስት መሰረታዊ ነገር ነው። በትዕግስት እያንዳንዱን ነገር እየፈገፈግን የማጠቢያ ነገሮችን እየተጠቀምን ለምሳሌ ደረቅ ሳሙና ልንጠቀም እንችላለን ፈሳሽ ሳሙና ልንጠቀም እንችላለን በረኪና ልንጠቀም እንችላለን እነዚህን ነገሮች በመጠቀም ልብሶችን ሙልጭ አድርገን እናጸዳለን ማለት ነው። ዋናው ነገር ግን እዚህ ጋር እኔ ከልብስ አጠባ ጋር የምመለከተው ነገር ምንድነው? ብዙ ጊዜ ልብሶቻችንን መቆሸሽ ካለባቸው መጠን በላይ የምናቆሽሻቸው ከሆነ በቀላሉ አጥቦ ለማጽዳት ከባድ እንደሆነ ተረድቻለሁ። ምክንያቱም ልብስ በማጥብበት ጊዜ በተለይ በተለየ አሁን መቆሸሽ ካለበት መጠን በላይ የቆሸሸ ልብስ ካለ አንደኛ ልብሱን በምናጥበው ጊዜ የመቀደድ እድሉ ወይም የመሳሳት እድሉ ሰፊ ነው። ሁለተኛ ደግሞ ቆሻሻው የመልቀቅ እድሉ በዛው መጠን በጣም ከባድ የሚሆንበት ጊዜ ይሆናል ማለት ነው። ስለዚህ ልብሶቻችንን በገደብ ነው መልበስ ያለብን በጣም እስከሚቆሽሽ መልበስ አለብን ብዬ አላስብም። ስለዚህ ልብሳችንን ስንለብስ በአግባቡ ለብሰን በመጠኑ ከቆሸሸ ለመልበስ የማያስችል አይነት ሁኔታ ላይ ሲደርስ ማስቀመጥ ነው እንጂ በዛው ላይ ቀጣጥለን በተደጋጋሚ በመልበስ በጣም እንዲቆሽሽና ሲጸዳም ቶሎ እንዳይጸዳ ማድረግ የለብንም ማለት ነው። ስለዚህ እኔ እቤት በጣም ብዙ ልብሶችን በሳምንት አጥባለሁ ቅድም እንዳልኩት ዋናው የማጥበው አርብ ምሽት ላይ አለበለዚያ ደግሞ ቅዳሜ ጠዋት ነው። አልያ ግን ሩብ አካባቢም እንደ አጥብ አስገዳጅ ኮንዲሽን የሚመጣ ከሆነ ላጥብ እችላለሁ ለምሳሌ ልጆች ትምህርት ቤት ሄደው ልብሳቸው ላይ ወይ ምግብ ከተደፋባቸው ወይ የሆነ ቀለም ነገር ከነካቸው ምን ካለ ምናምን ዩኒፎርማቸው ለቀጣዩ ቀን ዝግጁ መሆን ስላለበት የግድ ማጣብ ስለሚጠበቅብኝ እሮብ ማታም ላጥብ እችላለሁ ማለት ነው። ስለዚህ ልብስ በሳምንት ቢያንስ ቢያንስ ቢያንስ ሁለት ጊዜ አጥባለሁ ማለት ነው። አስገዳጅ ኮንዲሽን የሚኖር ከሆነ ከዛ በላይም ላጠብ እችላለሁ ግን በሳምንት ሁለት ጊዜ

ማብሰል እችላለሁ ብዙ ጊዜ እንደውም ቁርስ ቁርስ የማበስለው ለቤተሰቤም ይሁን ለኔ እኔ ነኝ። ማብሰል እችላለሁ ስል የማበስላቸው የተለያዩ አይነት ምግቦች አሉ ለምሳሌ ጠዋት ቁርስ ላይ እንደሚታወቀው እኛ ኢትዮጵያውያን የምናዘወትራቸው ለቁርስ የምናዘወትራቸው ምግቦች አሉ ለምሳሌ እንደ እንቁላል፥ እንደ ፓስታ፥እንደ ሞኮሮኒ እንደ ሩዝ ፥እንደ ፍርፍር እና የመሳሰሉት ምግቦች ቀላል ምግቦች ስለሆኑ ብዙ ጊዜ የማብሰሉን ድርሻ የምትወስደው ባለቤቴ ወይም ሴቶች ቢሆኑም እኔም የበኩሌን ድርሻዬን እወጣለሁ ማለት ነው። ጠዋት ላይ ብዙ ጊዜ ልጆቼ ተማሪ ናቸው ህፃናት ናቸው ተማሪ ናቸው ወደ ኬጂ ይሄዳሉ ስለዚህ ጠዋት ተነስቼ ለእነሱ የሚሆነውን ነገር የሚቋጥሩትንም ጠዋት ቁርሳቸውን የሚበሉትን የማዘጋጀው እኔ ነኝ ማለት ነው ስለዚህ ማብሰል እችላለሁ ያልኩት በምክንያት ነው ማለት ነው ለምሳሌ ዛሬ ቅዳሜ ነው ግን ትላንትና ትላንትና ጠዋት ወይም አርብ ጠዋት ለልጆቼ ምን እንዳሰርኩላቸው ወይም እንዴት እንዳበሰልኩ እዚህ ጋር መግለጽ እችላለሁ። ለምሳሌ ጠዋት ላይ ለልጆቼ የሰራሁላቸው እንቁላል በስጋ ነው እንቁላል በስጋን እንዴት አዘጋጀህ ለሚለው ጥያቄ ምላሽ የሚሆነው እንቁላል ይኖረኛል ሶስት እንቁላል ይኖረኛል ፥ከዛ በተጨማሪ ትንሽ መጠነኛ ስጋ ይኖረኛል፥ ዘይት ይኖረኛል፥ ሽንኩርት ይኖረኛል ከዛ በተጨማሪ በርበሬ ይኖረኛል ፥ትንሽ ውሃ ይኖረኛል ፥የማበስልባቸው እቃዎች ይኖራሉ ፥መጥበሻ ሊሆን ይችላል ብረት ድስት ሊሆን ይችላል እነዚህን የታጠቡ እቃዎች ካዘጋጀው በኋላ ስቶቭን አበራና ማበስልበትን እቃ ብረድስቱን ወይም መጥበሻውን ስቶቭ ላይ አስቀምጣለሁ ማለት ነው ያንን ካስቀመጥኩ በኋላ የከተፍኩትን ሽንኩርት ስቶቭ ማነው ብርድ ስቱ ላይ ወይም ደግሞ መጥበሻው ላይ አስቀምጣለሁ ማለት ነው መጥበሻው ላይ ያንን ካስቀመጥኩ በኋላ እሳት የተወሰነ እንዲመታው አደርጋለሁ የተወሰነ እሳት ከመተው በኋላ ትንሽ ዘይት ጠብ እያደረኩ ሽንኩርቱን እንዲበስል አደርጋለሁ ከዛ በኋላ ትንሽ ሽንኩርቱን መብሰል ሲጀምር በርበሬ ይጨምርና በደንብ አቁላላለው ውሃ ጠብ እያደረኩ በቂ ዘይት ከጨመርኩ በኋላ ውሃ ጠብ እያደረኩ አቁላ ላለው ወደ በተደጋጋሚ ሽንኩርቱ መብሰሉን በርበሬውን በደንብ መቁላላቱን ካረጋገጥኩ በኋላ ከዛ በኋላ እንቁላሉን ሰብሬ በሌላ በልዩ ሳህን አድርጌ በደንብ እመተዋለሁ ማለት ነው በማንኪያ በደንብ እመጣዋለሁ አዋህዷለሁ ከዛ በኋላ አመጣና በፊት ያቁላላሁት መጠበሻ ላይ ያንን እንቁላል ጨምርና በደንብ እሱን እያገናኘሁ አበስላለሁ ማለት ነው እንቁላሉን ልክ እንዳደረኩ መያያዝ ስጀምር በደንብ የተከተፈውን ስጋ መጠነኛ ብዙ ሳላበዛ መጠነኛ አድርጌ እጨምርበታለሁ ማለት ነው ለስላሳ ጋር የሆነ ስጋ ነው የሚሆነው ለማኘክ ህፃናትም ስለሆኑ ስለሚያስቸግራቸው ስለዚህ ካዘጋጀው በኋላ በደንብ እስከሚበስል አማስለዋለሁ ከዛ በኋላ በደንብ መብሰሉን ካረጋገጥኩ በኋላ አወጣና በሚበሉባቸው ሳህኖች ላይ ከዳቦ ጋር አድርጌ ለልጆቹ አቀርባለሁ ማለት ነው ይሄ ጠዋት ላይ የሚበሉት እዛው ቤት ውስጥ በልተው የሚሄዱት ነው ነገር ግን አራት ሰዓት ላይ ደግሞ ትምህርት ቤት ከሄዱ በኋላ የሚበሉት ምግብ ይኖራል በተጨማሪም ስድስት ሰዓት ላይ የሚበሉት ሌላ ተጨማሪ ምግብ ይኖራል ዘጠኝ ሰዓት ተኩል ስለሆነ ወደ ቤት የሚመለሱት በቤት ከሚሆኑት በተጨማሪ ትምህርት ቤት ሁለት ጊዜ የመመገቢያ ሰዓት አላቸው ማለት ነው ስለዚህ እነዛን ምግቦችም የማበስለው እኔ ነኝ ለምሳሌ አራት ሰዓት ላይ የሚበሉት ምግብ ጠዋት ላይ ስጋ ስለበሉ ትንሽ ወዳቸውን ሊከብዳቸው ስለሚችል አራት ሰዓት ላይ የሚበሉትን ምግብ የማበስለው ደግሞ ምናልባት ፓስታ ሊሆን ይችላል ቀለል ያለ ምግብ ማለት ነው ስለዚህ ፓስታን እንዴት ታዘጋጃለህ ይሄ በጣም ቀላል ነገር ነው ቅዱም ከነገርኳችሁ የማብሰል የማብሰያ መንገዶች ይልቅ ይሄኛው ትንሽ ቀላል ነው ፓስታው ካለን በብረት ድስት ውሃ እንነጥዳለን ወይም በማብሰያ ውሃ እንነጥዳለን ውሃው ልክ ሲበስል የመቀቀል የምንፈልገውን ፓስታ መጠን ያክል በብረድስት ውስጥ እናስገባለን ማለት ነው ከዛ ብዙ ሰዓት አንቆይም አንድ ስምንት ደቂቃ ምናምን አካባቢ ከቆየን በኋላ ፓስትው ዝግጁ ይሆናል ከዛ በኋላ ስጎ የሚባል አለ ፓስታውን እንደማባያም እንጠቀምበት ያንን በቲማቲም፥በሽንኩርት፥በዘይት በበርበሬና በተለያዩ ማጣፈጫ ነገሮች ልናዘጋጀው እንችላለን። በአትክልት ሁሉ ልንሰራው እንችላለን ለምሳሌ በጎመን ልንሰራው እንችላለን ስለዚህ እነዛን ነገሮች በመጨመር እናበስላለን ማለት ነው እናቁላላና እናበስላለን ስለዚህ ያንን ካበሰልኩኝ በኋላ ፓስት አውን ከዚህ ካበሰልኩት ማባያ ጋር አቀላቀልና በሚቋጠርበት ሳህን በአግባቡ በየመጠናቸው አስገባለሁ ማለት ነው ስለዚህ እንደ አጠቃላይ እዚህ ጋር እያወራሁ ያለሁት ማብሰል እችላለሁ አልችልም ወይ የሚለውን ነው በደንብ ነው ማብሰል የምችለው የማበስላቸው ብዙ አይነት ምግቦች አሉ ቅድም እንዳወራሁት ፍርፍር መስራት ማብሰል እችላለሁ፥ወጥ መስራት እችላለሁ ሌሎችንም ነገሮች ማስተካከል ምናምን ማዘጋጀት እችላለሁ ስለዚህ እንደ አጠቃላይ ማብሰል እችላለሁ ማለት ነው።

የምሳ የእረፍት ጊዜ ምናልባት ብዙ ጊዜ ከስራ የምወጣው ስድስት ሰዓት ተኩል ላይ ነው። ተመልሼ ወደ ስራ የምገባው ደግሞ ሰባት ሰዓት ተኩል ላይ ነው ስለዚህ አንድ ሰዓት ነው ልንለው የምንችለው ግን ምናልባት ከዚህ የምወጣው ስድስት ተኩል ሆኖ ነገር ግን በትክክል ወደ ስራ ገበታዬ ላይ መጥቼ ስራ የምጀምረው ስምንት ሰዓት ላይ ስለሆነ እንደ አንድ ሰዓት ተኩል ልንወስደው እንችላለን ከስድስት ተኩል እስከ ስምንት ሰዓት አንድ ሰዓት ተኩል ያክል ነው። ነገር ግን ሰርቪስ ስለምትጠቀም ወይም ደግሞ የትራንስፖርት አገልግሎት በድርጅቱ አማካኝነት ስለምትጠቀም። ለምሳ የሚኖረኝ የእረፍት ጊዜ በጣም አጭር ነው የሚሆነው የስራ የምሰራበት ቦታ እና የምኖርበት ቦታ በጣም የተራራቀ ስለሆነ በመሃል እንደ እረፍት ልንወሰደው አንዉሰደው አላውቅም በመሃል ከሠላሳ ደቂቃ ያላነሰ ለመጓጓዣ ጊዜውን ይወስድብኛል ማለት ነው። እዛ ከደረስኩ በኋላ እቤት ምግብ ለመብላት በጣም አጭር ሰዓት ነው የምትኖረኝ ተመልሼ ወደ ሰርቪስ እመጣለሁ ከዛ በኋላ ወደ ስራ ቦታ ደግሞ ተመልሼ በሰርቪስ እመጣለሁ ማለት ነው ወይም ደግሞ በትራንስፖርት በባስ እመጣለሁ ማለት ነው። ስለዚህ ለምሳሌ የምትኖረኝ እረፍት በተለይ በተለይ ከሰኞ እስከ ሀሙስ ድረስ ከስድስት ተኩል እስከ ስምንት ሰዓት ያለችው ናት ወይም ደግሞ እስከ ሰባት ተኩል ያለችው ናት ማለት ነው። ምክንያቱም ሰላሳዉነ ደቂቃ ቅድም እንደነገርኳችሁ ለትራንስፖርት የምትጠቀምበት ስለሆነ ምናልባት እንደ እረፍት መጠቀም ትንሽ ከባድ ነው ያው ቁጭ ነው የምንለው መኪና ውስጥ በርግጥ ግን ያው መኪና ውስጥ ቁጭ አልን ማለት እረፍት ነው ማለት አይደለም ያው መጨናነቁ አለ አንዳንድ ጊዜ ደግሞ ምናልባት ቦታ አለማግኘት እና መቆም አለ እና የመሳሰሉ ምክንያቶች ይኖሩታል። ስለዚህ ለምሳ የሚኖረኝ እረፍት በጣም አጭር ጊዜ ናት በቂ አይደለችም ግን ደግሞ የግድ በእንደዚህ አይነት መልኩ ነው ልትሆን የሚገባው ከዛ በላይ ረጅም ሰዓት የምንወስድ ከሆነ ቀን የምንሰራበትን የስራ ሰዓት በጣም ስለሚቀንስ የምሳ ሰዓት እረፍቴ ያቺ አንድ ሰዓት ወይም አንድ ሰዓት ተኩል አካባቢ ናት ማለት ነው። ይሄ የምሳ ሰዓት እረፍት ለ ከሰኞ እስከ ሀሙስ ላለው ከስድስት ተኩል እስከ ስምንት ሰዓት ያለችው ናት ስለዚህ አንድ ሰዓት ተኩል ትሆናለች ብያለሁ ነገር ግን አርብ አርብ የተለየች የተለየ የምሳ ሰዓት እረፍት አለኝ ይሄን ማለት ምን ማለት ነው? ለምሳሌ አርብ አርብ ሁል ጊዜም ከስራ የምንወጣው አምስት ሰዓት ተኩል ላይ ነው አምስት ሰዓት ተኩል ላይ ወጣን ማለት ሁለት ሰዓት ተኩል ያክል የምሳ ሰዓት እረፍት አለኝ ማለት ነው። ለምን ይሄ እንደተፈጠረ ባላውቅም አርብ አርብ ላይ ያለን የምሳሳአት እረፍት ከሌላው ከሳምንቱ የስራ ቀናት ጋር ሲነጻጸር በጣም ሰፋ ያለ ነው ማለት ነው። ምናልባት የዛን ቀን በሳምንት ብዙ ሰአቶችን ስለሰራን የተሻለ እረፍት ለመስጠት ታስቦ ይሁን ሌላ ምክንያት ይኑረው ባላውቅም አርብ ላይ የሚኖረን የምሳ ሰዓት እረፍት ሁለት ሰዓት አካባቢ ወይም ሁለት ሰዓት ተኩል አካባቢ ነው የሚሆነው ማለት ነው ከነ ትራንስፖርቱ ጊዜ ጭምር። የምሳ ሰዓት እረፍት በጣም አስፈላጊ ነው በነገራችን ላይ ጠዋት ከሁለት ሰዓት ተኩል ጀምሮ እስከ ስድስት ተኩል የሰራ አይምሮ ቀጥታ ወደ ስራ ቢቀጥል ያን ያክል ውጤታማ ወይም ኢፊሸንት ላይሆን ይችላል። ስለዚህ ያለን አማራጭ ተወጥሮ የነበረ አይምሮ ምሳም በሚበላበት ሰዓት ሻይ ሊጠጣ ይችላል ሌሎችም ቡና ሊጠጣ ይችላል ራሱን የሚያነቃቃበት የእረፍት ሰዓት ያስፈልገዋል ሰውነታችን ማለት ነው። ስለዚህ ምሳ ሰዓት ላይ ሄድን ምሳችንን በልተን ከዛ በኋላ ሻይም ወይም ቡናም ጠጥተን ራሳችንን ለከሰአቱ ስራ ወይም ከምሳ ሰዓት በኋላ ለሚኖረን ስራ ዝግጁ አድርገን የምንመጣበት የእረፍት ጊዜ ስለሆነ የምሳሳአት እረፍት በጣም ጠቃሚ ነው አስፈላጊ ነው ብዬ አምናለሁ። እንደውም እኔም ምሳሳአት ላይ ብዙ ጊዜ ምንም ጊዜው አጭር ትሁን እንጂ ከአስር እስከ አስራ አምስት ደቂቃ ናፕ ማድረግ እወዳለሁ ወይም እረፍት መውሰድ ትንሽ እንቅልፍ መተኛት እወዳለሁ። ምን ያክል ራሴን እንደሚያነቃኝና ለቀጣይ ስራ ራሴን እንደሚያዘጋጀኝ የማውቀው እኔ ነኝ ምናልባት ናፕ የሚወስዱ ሌሎች ሰዎች የምሳ ሰዓት ላይ ናፕ የሚወስዱ ሌሎች ሰዎች ስላሉ ካሉ ምናልባት ጥቅሙን ሊያስረዱ ወይም ደግሞ ጥቅሙን ሊናገሩ ይችላሉ እኔ ግን ጥቅሙን ስለማውቀው ምሳ ሰዓት ላይ የምወስዳት እረፍት በተለይ በተለይ ትንሽ የምትተኛት ነገር ሁል ጊዜም ለኔ ከፍተኛ የእረፍት ስሜት እና የደስታ ስሜትን የምትፈጥርልኝ ስለሆነች በጣም ነው የምወዳት ማለት ነው። ስለዚህ የምሳ ሰዓት እረፍት እንደ አጠቃላይ በጣም አስፈላጊ ነው በደንብ ታስቦበት የሚደረግ ነገር ስለሆነ በጣም ደስ የሚል ነገር ነው ስለዚህ ምሳ ሰዓት ላይ እረፍታችንን በአግባቡ በመውሰድ ጠዋት ላይ ስንሰራ የነበርናቸውን ስራዎች በመገምገም ምን አይነት ድክመቶች ነበሩብን ምን አይነት ጥንካሬዎች ነበሩብን? ድክመቶቻችንን እንዴት አስወግደናቸው? ለቀጣዩ ስራ ወይም ለከሰአቱ ስራ ራሳችንን እናዘጋጃለን የምንልበትም ሰዓት ስለሚሆን ራሳችንን የምናዳምጥበት ሰዓት ስለሚሆን ይሄ የምሳ ሰዓት እረፍት በጣም አስፈላጊ ነው ማለት ነው። ስለዚህ እንደ አጠቃላይ የምሳ ሰዓት እረፍት ምን ያክል ነው ለሚለው ጥያቄ ወይም ደግሞ የምሳ ሰዓት እረፍቴ ሁለት ሰዓት ወይም አንድ ሰዓት ተኩል ነው ማለት ነው

ብዙ የማውቃቸው የም ምሳሌያዊ አነጋገሮች አሉ፤ ወይም ብዙ ምሳሌዎች አሉ። ከነዛ መሃል እስኪ የተወሰኑትን ለማውራት ወይም ለመግለጽ ልሞክር፤ ለመናገር ልሞክር። ብዙ የማውቃቸው የም ምሳሌያዊ አነጋገሮች አሉ፤ ወይም ብዙ ምሳሌዎች አሉ። ከነዛ መሃል እስኪ የተወሰኑትን ለማውራት ወይም ለመግለጽ ልሞክር፤ ለመናገር ልሞክር። ከሚያስታውሰኝ ወይም ኢትዮጵያ ውስጥ ከሚዘወተሩ ምሳሌያዊ አነጋገሮች አንዱ ሲሮጡ የታጠቁት ሲሮጡ ይፈታል ሲሮጡ የታጠቁት ሲሮጡ ይፈታል። የሚለው ምሳሌያዊ አነጋገር የችኮላን ውጤት ለመግለጽ ነው። ወይም ደግሞ አስተውለን ቁጭ ብለን ያላደረግነውን አስበንበት ያላደረግነው ነገር በፍጥነት ያረግነው ነገር መጨረሻ ላይ ውጤቱ አያምርም የሚለውን አይነት መልክት ለማስተላለፍ ነው የሚጠቅመው። ሲሮጡ የታጠቁት ማለት ቀጥተኛ ትርጉሙን ስንመለከት፤ ለምሳሌ እኔ ከእንቅልፌ ተነስቼ በድንጋጤም ሊሆን ይችላል፤ በሆነ ምክንያት እየሮጥኩ ሱሪዬን ለብሼ ግን ቀበቶዬን ወይም ቁልፉን በስርዓት ሳልቆልፍ እየሮጥኩ የምቆልፈው ከሆነ በአግባቡ አልቆልፈውም፤ ወይም በአግባቡ አላስተካክለውም ማለት ነው። ስለዚህ ሩጫ ደግሞ በባህሪው ጥንቅቅ ያለ ነገር ነው የሚገልገው። ስለዚህ በደንብ ያልተ ያልታሰረ፣ በደንብ ያልተስተካከለ ነገር እየሮጥኩ እያለ መልሶ ይፈታና ሩጫዬን ያደናቅፈኛል። ወይም ደግሞ በመንገዴ ላይ መሰናክል ይሆነኛል ማለት ነው። ስለዚህ መጀመሪያ እንደዚህ አይነት ችግሮች እንዳይገጥሙን፤ ለምሳሌ ጠዋት ወደስራ የምሄድ ከሆነ ቀድሜ ራሴን ማዘጋጀት መቻልና አስቤበት በጥንቃቄ ሳልጣደፍ ከስራ መውጣት፤ ወደስራ ለመሄድ መውጣት አለብኝ ማለት ነው። መጣደፍ ሚመጣ ከሆነ በችኮላ ያረኩት ነገር ዋጋ ሊያስከፍለኝ ይችላል። ብዙ ነገሮች ሊሰራ ይችላ ልረሳ እችላለው ማለት ነው። ስለዚህ ሲሮጡ የታጠቁት ሲሮጡ ይፈታል ማለት ይሄ ነው። ለምሳሌ ጠዋት እኔ አሁን ወደስራ ለመሄድ ስል፤ ተጣድፌ የምወጣ ከሆነ ምናልባት ቁልፌን ረስቼ ልመጣ እችላለው። ምናልባት መያዝ የሚገባኝን ነገር ላሊዝ እችላለሁ። ምናልባት እንደዛ ተጣድፌም ደሞ እኮ መድረስ ምፈልግበት ቦታ በትክክለኛው ሰዓት ላልደርስ እችላለሁ። ስለዚህ ሳልጣደፍ ነገሮችን አስተውዬ አስቤ ማድረግ አለብኝ ማለት ነው። ያለበለዚያ ግን ብዙ ጎዶሎ ነገሮች ሊፈጠሩ ይችላሉ ማለት ነው። ልክ ከዚሁ ጋር ተዛማጅ የሆነ ሌላ ምሳሌያዊ አነጋገር ወይም ምሳሌ፤ የነቶሎቶሎ ቤት ግድግዳው ሰንበሌጥ የሚባል አይነት አባባል አለ ኢትዮጵያ ውስጥ። ስለዚህ ቶሎቶሎ ብለን ቤታችንን ሳናስተውል፣ መሰረቱን ሳናስተካክል፣ ቀጥተኛ ትርጉሙን ነው እየነገርኳችሁ ያለሁት። መስተካከል ያለበትን የጭቃ ቤት ከሆነ በትክክለኛው ጭቃው ተቦክቶ በገለባ ተቀላቅሎበት በደንብ ተቦክቶ ካልተሰራ በስተቀር ነገ ከነገ ወዲያ ግድግዳውም ቤቱም ቤት አይሆንም፤ ግድግዳውም ግድግዳ አይሆንም ይፈርሳል ማለት ነው። ስለዚህ የነቶሎቶሎ ቤት ግድግዳው ሰንበሌጥ ማለት በትክክል ባልተዘጋጀ ባልተስተካከለ አይነት መልኩ የሚሰራ ቤት መጨረሻው፤ መፍረስ ነው የሚሆነው ማለት ነው። ስለዚህ መጀመሪያ ማስተዋል፤ ቶሎቶሎ ማለት መጣደፍ አያስፈልግም። ወይም ደግሞ ጊዜውን ጨርሰን መጨርሻ ላይ የይድረስ የይድረስ ስራ ከምንሰራ፤ ከመጀመሪያው ጀምሮ አስተውለን በትክክለኛው በተሰጠው ታይም ወይም ጊዜ ላይ መሰረት በማድረግ ቤቱን በአግባቡ መስራት ያስፈልጋል ማለት ነው። ጠንካራና እንድንኖርበት የምንፈልገው አይነት ቤት ከሆነ ለማለት ነው። ስለዚህ የነቶሎቶሎ ቤት ግድግዳው ሰንበሌጥም ሆነ፤ ሲሮጡ የታጠቁት ሲሮጡ ይፈታል አንድ አይነት ትርጉም ያላቸው ሁለት ምሳሌያዊ አነጋገር ናቸው ኢትዮጵያ ውስጥ ማለት ነው። ሌላው በጣም የሚገርመኝ ምሳሌያዊ አነጋገር ላም አለኝ በሰማይ ወተቷንም አላይ የሚባል አይነት አባባል አለ። ላም አለኝ በሰማይ ወተቷንም አላይ ማለት አጉል የሆነ ተስፋ ብቻ ሚጨበጥ ያልሆነ ጉም የሆነ ነገር ማለት ነው። ልንጨብጠ ስንል ልንዳስሰው ስንል የማይዳሰስ ግን ዝምብሎ ሆድ የሚነፋ። ታገኛላችሁ ነገ እዚህ ቦታ ትደርሳላችሁ፤ አሁን ስሩ። የሚባል አይነት ስራ ሊሆን ይችላል። ለምሳሌ አንዳንድ ካምፓኒ ውስጥ የሚሰሩ ሰራተኞች ክፍያ ትክክለኛ ደሞዛቸው በትክክልኛው ሰዓት ላይከፈላቸው ይችላል። እና እየሰራችሁ ጠይቁ ይከፈላቹሃል፤ አሁን ግን ስራ አታቋርጡ ይባሉና ስራቸውን ይቀጥላሉ መስራታቸውን ይቀጥላሉ መልፋታቸውን ይቀጥላሉ ሳይበላ እንዴት እንደሚሰራ ግን ማሰብ በጣም ከባድ ነው። ስለዚህ እነዛ ሰዎች ነገ ሊከፈለን ይችላል በሚል ተስፋ ስራቸውን ይቀጥላሉ፤ ልፋታቸውን መውደቅ መነሳታቸውን ይቀጥላሉ ማለት ነው። ልፋታቸውን ቀጥለው ቀጥለው ቀጥለው መጨረሻ ላይ ስጡኝ ስጡን የሚገባንን ብለው በሚጠይቁበት ሰዓት አሁንም የለም የሚል ምላሽ ይሰጣቸዋል። ያማለት ተስፋ ብቻ ነው የሚያደርጉት እንጂ ስለሚሰሩት ስራ እና ስለሚከፈላቸው ገንዘብ እርግጠኛ መሆን አይችሉም። ስራውን ይሰራሉ ክፍያው ግን ይምጣ አይምጣ ስለም ስለመከፍሉ ስለመሰጠቱ እርግጠኛ አይደሉም ማለት ነው። ስለዚህ እንደዚህ አይነት ምሳሌያዊ አነጋገሮች ላም አለኝ በሰማይ ወተቷንም አላይ የሚል አይነት ይዘት ይይዛሉ ማለት ነው። ብዙ አይነት ምሳሌያዊ አነጋ

ብዙ አይነት መሳሪያዎች እጠቀማለሁ መሳሪያዎች ስንል አንድን ስራ ለማከናወን የሚጠቅሙን አይነት ማለት ነው። ከእነዚህም መካከል ለምሳሌ የግንባታ ስራ መሳሪያዎች አሉ። ስለዚህ በብዛት ከምጠቀምባቸው መሳሪያዎች እነዚህ የመጀመሪያዎቹ ናቸው ማለት ነው። ለምሳሌ የግንባታ መስሪያ መሳሪያዎች ከምንላቸው ውስጥ ለምሳሌ እነ መዶሻ ይኖራሉ። እነሱን የግድ እንጠቀማለን ለምሳሌ በስህተት የተገነባ ግንባታ ከሆነ ፓርቲሽን የሚኖረው ከሆነ እና በስህተት የተገነባውን ለማፍረስ ለምሳሌ መዶሻን እንጠቀማለን። ሌሎችም መሳሪያዎች አሉ እነ ቱምቢ የሚባሉ የውሃ ልኩን ትክክል መሆኑን የምናረጋግጥባቸው ማለት ነው። ሌሎችም መሳሪያዎች አሉ ለምሳሌ ሄልሜት እንደ መሳሪያ ልንወስደው እንችላለን። ሌሎችም የምንጠቀምባቸው መሳሪያዎች ይኖራሉ ለምሳሌ እኔ ከተጠቀምኩባቸው መሳሪያዎች አንዱ ሚክሰር ነው። ሚክሰር ማለት ጠጠሩን ካሸዋው ከሲሚንቶ ጋር የምንቀላቅልበት ማኑዋሊ የምንጠቀምበት ማለት ነው። ሌሎችም ትልልቅ የኮንስትራክሽን ስራ ወይም የግንባታ ስራን የሚያግዙ መሳሪያዎች አሉ። ከእነዚህ መሳሪያዎች አንዱ ክሬን ነው ክሬን ማለት ወደ ላይ ለማንሳት የምንፈልግበት ለምሳሌ ትላልቅ ቢውልዲንጎች ወይም ህንፃዎች ሲሰሩ አሸዋ ጫኝ ማነው ኮንክሪቱን የተቀላቀለውን ነገር አርማታውን ወደ ላይ ለመውሰድ ስንፈልግ ክሬኖችን እንጠቀማለን። አሳንሰሮች ወይም ሊፍቶችን እንጠቀማለን ስለዚህ እነዚህ ሁሉ በኮንስትራክሽን ዘርፍ የሚኖሩን ኮንስትራክሽን ለመስራት የሚጠቅሙ የግንባታ መሳሪያዎች ናቸው ማለት ነው። እነዚህ ብቻ አይደሉም ግንባታ ላይ የሚጠቀሱ የተለያዩ መሳሪያዎች ብዙ አይነት የግንባታ መሳሪያዎች አሉ። በመጠኑ እነዚህን ካልኩ ሌላው ደግሞ የእርሻ መሳሪያዎች የሚባሉ አሉ። እርሻ ላይ የምንጠቀምባቸው ትላልቅ ገበሬዎች እንደነ ሞፈር እንደነ ቀንበር ያሉ የእርሻ መሳሪያዎች። እኛ እዚህ ከተማ ውስጥ ሆነን ያው ብዙ አይነት የግብርና ስራዎች እንዳሉ እናውቃለን። ግብርናን ዘመናዊ በሆነ መልኩ ሰፈር ውስጥ ሆነን የሆኑ ደረጃዎችን በማዘጋጀት ወደ ላይ የተለያዩ ነገሮችን ማብቀል እንደምንችል እናውቃለን ስለዚህ የከተማ ውስጥም እርሻ አለ። ስለዚህ የእርሻ መሳሪያዎች ይኖሩኛል ማለት ነው ለምሳሌ እነ አዳ አዷማ እነ አካፋ እነ መኮትኮቻ የመሳሰሉ ነገሮች ይኖሩኛል ማለት ነው። እነዚህን ለምንድነው የምትጠቀምባቸው ለምሳሌ ጓሮዬ ላይ ትንሽ ቦታ ካለኝ እዛ ጓሩ ላይ መትከል የምፈልጋቸው ነገሮች ሊኖሩ ይችላሉ። ነጭ ሽንኩርት ልተክል እችላለሁ ለምሳሌ እነ ጎመን ጥቅል ጎመን እነ ቀይ ስር እነ ካሮት እነዚህ በቀላሉ በአካባቢያችን ሊበቅሉ የሚችሉ ነገሮች እና ሊያፈሩ የሚችሉ ነገሮች ስለሆኑ እነዚህን ለመትከል የእርሻ መሳሪያዎችን እንጠቀማለን ማለት ነው። እነዚህ የእርሻ መሳሪያ መሳሪያዎች ስላቹ ትልልቆቹን ትላልቅ ገበሬዎች የሚጠቀሙባቸውን ለምሳሌ እንደ ትራክተር እና የመሳሰሉትን ለማለት ሳይሆን እነዚህ ትናንሽ መሳሪያዎችን እንደ አድዋማ እንደ አካፋ የመሰሉት የቁም መቆፈሪያ እና ሌሎችም መሰል ትናንሽ የእርሻ መሳሪያዎችን ለማለት ነው። ሌላው ምግብ ለማብሰያ የምንጠቀምባቸው መሳሪያዎች አሉ ብዙ አይነት ናቸው። እንደምናውቃቸው ለምሳሌ ምግብ ለማበሰል ከምንጠቀምባቸው መሳሪያዎች አንዱ ስቶቭን መውሰድ እንችላለን ይሄንን እንደ አንድ መሳሪያ ነው ምክንያቱም መሳሪያ ሲል በነገራችን ላይ ብዙ አይነት ትርጉም ነው የሚኖረው አንድን ነገር ለመስራት የምንጠቀምባቸው ማቴሪያሎች ወይም እቃዎች ናቸው ብዬ ነው እኔ የማምነው። ስለዚህ ምግብን ለማብሰል የምንጠቀምባቸው መሳሪያዎች ለምሳሌ እነ ብረት ድስትን እንጠቀማለን እነ ማንኪያን እነ ሰሀንን እነ ስቶቭን እነ መጥበሻን እና የመሳሰሉ ነገሮችን ልክ እንደ ምግብ መስሪያ መሳሪያዎች ልንጠቀምባቸው ወይም የምንጠቀምባቸው እቃዎች አድርገን ልናስባቸው እንችላለን። ስለዚህ የግንባታ ስራዎች ስራ መሳሪያዎችን እጠቀማለሁ። እንደገና የእርሻ ስራ መሳሪያዎችን እጠቀማለሁ። የምግብ ማብሰያ ስራ መሳሪያዎችን እጠቀማለሁ። ሌላው ደግሞ የትምህርት መማሪያ መሳሪያዎች አሉ ብዙ አይነት ትምህርት እንድንማር ሊያግዙን የሚችሉ መሳሪያዎች አሉ። ለምሳሌ ከእነዚህ ውስጥ እነ ኮምፓስን መውሰድ እንችላለን ኮምፓስ ለብዙ አይነት ነገር ነው የሚጠቅመን ሰርክል መስራት ብንፈልግ የተለያዩ ልኬቶችን ማወቅ ብንፈልግ የተለያዩ ከጂኦሜትሪ ጋር የተያያዙ እውቀቶችን ማካበት ብንፈልግ እነዚህን የትምህርት መማሪያ መሳሪያዎችን መጠቀም እንችላለን ማለት ነው። ለምሳሌ እንደ ደብተር እነ ስክፊቶ እነ ላፒስ እነ እርሳስ እነ የመሳሰሉ እነ ማስመሪያ የመሳሰሉ ነገሮችን እነ ኮምፓስ የመሳሰሉ ነገሮችን የትምህርት መማሪያ ወይም የትምህርት መማሪያ ወይም የትምህርት መርጃ መሳሪያ ልንላቸው እንችላለን ስለዚህ። ምን አይነት መሳሪያዎችን ትጠቀማለህ? ለሚለው ጥያቄ ምላሽ የሚሆነው የግንባታ መሳሪያዎችን የእርሻ መሳሪያዎችን የምግብ ማብሰያ መሳሪያዎችን እና የትምህርት መሳሪያዎችን

ቤቴን በብዙ አይነት መልኩ አስውባለሁ። ስለዚህ ቤቴን ከማስውባቸው መንገዶች አንዱ ተፈጥሮአዊ በሆነ መልኩ ላስውብ እችላለሁ። በዚህ ሳምንት እንደሚታወቀው የገና በዓልን እያከበርን ነው። የገና በዓልን ስናከብር ደግሞ ቤቱን ገና ገና ሊያስመስሉ የሚችሉ ብዙ የማስዋቢያ መንገዶች አሉ አንደኛው የወረቀት ውጤቶችን በመጠቀም ነው። ሁላችንም እናውቃለን ክሪስማስ ሲባል በእኛም በሀገራችን በወርቀት የምናዘጋጃቸው የክርስማስ ማሰመሪያ መንገዶች አሉ ማለት ነው። ስለዚህ ወረቀቶችን እያጣጠፍን መቀስን በመጠቀም የተለያዩ አይነት ቅርጾችን እንሰራለን ማለት ነው ወይም ክሪስማስ እንሰራለን ማለት ነው። ስለዚህ ክርስማሶችን በመስራት ለምሳሌ ይሄን የገና ሰሞን ቤታችንን በተለያየ አይነት መልኩ ማስዋብ ችለናል ወይም አስወብ ያለው ማለት ነው ይሄ ብቻ አይደለም። የዛፍ ተክሎችንም ወይም የዛፍ ቁራጮችንም በማስገባት ወይም ዛፍ የሚመስል ነገር አርቲፊሻል በማዘጋጀት በላዩ ላይ የተለያዩ የዲም ላይት ብልጭልጮችን በማስቀመጥ የማስቲካ ልጣጮች ወይም ብልጭልጮችን በተጨማሪ የከረሜላ ልጣጮች ብልጭልጮችን ከዛ ባሻገር ብልጭልጭ ወረቀቶችን እና ሶፍት በመጠቀም ቤታችንን በሚያምር አይነት ሁኔታ በዓሉን ምክንያት በማድረግ አስውባለሁ ማለት ነው። ከዛ በተጨማሪ ለምሳሌ ለልደቶች ሊሆን ይችላል ለተለያዩ የፕሮግራሞች ሊሆኑ ይችላል። ቤታችንን በተለያየ መንገድ እናስውባለን ለምሳሌ ለሰርግ በሚሆንበት ጊዜ ቤታችንን የምናስውብበት መንገድ ምናልባት በሙያው ወይም በዘርፉ የተሻለ አቅም ያላቸው ቤት ሊያስውቡ ይችላሉ ብለን የምናስባቸውን ሰዎች እንጠራና የሚከፍለውን ክፍያ ከፍለን ለማቴሪያሉም ለእጃቸውም የከፈለውን ክፍያ ከፍለን ቤታችንን ያስውቡልናል ማለት ነው። ስለዚህ ቤታችንን በዚህ መልኩ እናስውባለን ማለት ነው። ለምሳሌ በአዲስ አመት ቤታችንን ለማስዋብ በጣም የተለያዩ ጥቅሶችን የያዙ ወረቀቶችን የተለያዩ አበባዎችን የያዙ ወረቀቶችን ቤታችን እየመጡ እንቁጣጣሽ ወይም ደግሞ እንኳን አዲስ አመት የሚሉንን ሰዎች እየተቀበልን መልካም ምኛታቸውን የሚገልጹበትን ወረቀቶች እየተቀበልን ግድግዳዎቻችን ላይ ልንለጣጠፍ እንችላለን። ስለዚህ እነሱን በመጠቀም ቤታችንን ማስዋብ እንችላለን ማለት ነው። ስለዚህ ቤታችንን ለማስዋብ አንድ እና ሁለት ብቻ መንገዶች አይደለም ያሉት በጣም ብዙ መንገዶች አሉ። በተለይ በተለይ አሁን ላይ የተለያዩ መብራቶችን ዲም ላይቶችን በመጠቀም ቤታችንን ማስዋብ ዋናውና ትልቁ ነው። አንዳንድ ጊዜ ቤታችንን ለማስዋብ ብልጥ መሆን የሚያስፈልግ ይመስለኛል ብዙ ወጪ አውጥተን ቤታችን አላምርም ወይም አልዋብም የሚለን ጊዜ ይመጣል። ስለዚህ የትኛውን ቀለም ብጠቀም ቤቴን አስወባለሁ የሚለውን ነገር ማወቅም በጣም አስፈላጊ ነው። ስለዚህ አንዱ ቤቴን ከማስባቸው ከማስወባቸው መንገዶች መካከል ቀለም ነው። ስለዚህ ለቤቴ ትክክለኛውን ቤቴን ሊያሳምር ሊያደምቅ የሚችለውን ቀለም መርጬ እቀባለሁ ማለት ነው። አንዱ ቤቴን የማሳምርበት መንገድ ቀለም በመቀባት ነው ማለት ነው። ሁለተኛው ደግሞ ቤቴን የማስውብበት መንገድ ቤቱ ቀለም ከመቀባቱ ምንም ምንም ነገር ከመደረጉ በፊት በጽዳት በመያዝ ነው በማጽዳት ማለት ነው። ስለዚህ ጽዳቱን በመጠበቅ ቤቱን በደንብ ማስዋብ ቤታችንን በደንብ ማስዋብ እንችላለን ማለት ነው። ካጸዳን በኋላ ቀለም መቀባት ሌላው ሁለተኛው ቤቱን ቤታችንን የምናሳምርበት መንገድ ነው። ሶስተኛው ደግሞ ቫልዩዎችን አድ በማድረግ ለምሳሌ የተለያዩ ተጨማሪ ነገሮችን በማድረግ ለምሳሌ ከእነዚህ ከዚህ ውስጥ ጂፕሰም መጠቀም ጂፕሰን ተጠቅመን የተለያዩ ሞልዶችን የተለያዩ ቅርጾችን እኛ የምንፈልጋቸው አይነት ቅርጾች ቤታችንን ውስጥ በመስራት ወይም ቤታችንን በማሳመር የቤታችን ቤታችንን ሳቢና በጣም የሚያምር ማድረግ እንችላለን ማለት ነው። እንደዚህ ስንል ለምሳሌ ጣራውን ወይም ደግሞ ወደ ላይ ያለውን የቤቱን አፓርት በጊብስም ማሳመር እና የተለያዩ ዲዛይኖች እንዲኖሩት የተለያዩ ንድፍ ሀሳቦች እንዲኖሩት እነዛን ጨማምሮ ቤቱን ቤታችንን በደንብ ማሳመር እና ቆንጆ ማድረግ ሳቢ ማድረግ ወደ ቤት የሚስበን ቶሎ ቶሎ ወደ ቤት ኑ ብሎ የሚጠራን አይነት ስሜት እንዲኖረው ማድረግ እንችላለን ማለት ነው። ሌላው ቤት የምናሳምር ከምናሳምርባቸው መንገዶች አንዱ የተለያዩ ቤቱን ሊያሳምሩ የሚችሉ የፋብሪካ ውጤት የሆኑ ስዕሎችን በመጠቀም ነው። ለምሳሌ እነዚህ ስዕሎች የሃይማኖታዊ ስዕሎች ሊሆኑ ይችላሉ ተፈጥሮ ተፈጥሮን የሚገልጹ ስዕሎች ሊሆኑ ይችላሉ። ሌሎችም ስዕሎች ሊሆኑ ይችላሉ ዞሮ ዞሮ ግን በዋናነት አላማው ቤታችንን ማሳመር እና ቤታችን ውስጥ ያለን ስሜት የተስተካከለ እና ጥሩ የሆነ እንዲሆን ማድረግ ስለሆነ ስለዚህ ቤታችንን ለማሳመር ብዙ ነገሮች ልንጠቀም እንችላለን። እንደ አጠቃላይ ቤታችንን ቀለም በመቀባት ቤታችንን የተለያዩ ክርስማሶች በመስራት ቤታችንን በጊብሰን በማሳመር ቤታችንን በደንብ ጽዱ አድርጎ በመያዝ ቤታችንን እናሳምራለን ስለዚህ እኔን ቤቴን እንደዚህ ነው

እንደ ሀገራችን እንደ ኢትዮጵያ ስናይ በባህላችን ብዙ አይነት የስርግ አካባበር ወይም አከናወን ስለዚህ በባህላችን ሰርግ እንዴት እናከናውናለን በተለይ እኔ በምኖርበት አካባቢ ሰርግ እንዴት እናከናውናለን የሚለውን ስንመለከት ብዙ ሰርግ የምናከናውንባቸው መንገዶች አሉ። ከመጀመሪያው ብንጀምር ለምሳሌ ባልና ሚስት ሊሆኑ የተዘጋጁት ሰዎች እርስ በእርሳቸው መፈቃቀድ የፍቅር ጊዜ ሊኖራቸው ይገባል። ከዚያ በኋላ እነሱ ለመግባት ወይም እርስ በእርስ ለመገባባት ፈቃደኛ ከሆኑ በኋላ ወንዱ ወደ ሴቷ ቤት ሽማግሌዎች ይልካል የቤተሰቦቿን መልካም ፈቃድ ለማግኘት ማለት ነው። ምክንያቱም በእኛ ሀገር አንድ ሰው ከአሥራ ስምንት አመት ከበለጠም በኋላ ቢሆን ትዳር ለመያዝ ሲፈልግ ወይም ሲሞክር። መጀመሪያ የማገባት ልጅ ቤተሰቦች ለኔ ቤተሰብ ለመሆን ፈቃደኛ ናቸው ወይ ወይም ደግሞ ለኔ ለኔ እናትና አባት ለመሆን ፈቃደኛ ናቸው ወይ ብሎ ወንዱ ያስባል ማለት ነው። ስለዚህ የእነሱን ባህል ነው ይሄ የነሱን ፈቃድ መጠየቅ መቻል አለበት ማለት ነው። እነሱ ፈቃደኛን መሆናቸውን ለመጠየቅ ከሶስት እስከ አምስት የሽማግሌ ኮሚቴ ይዘጋጅና ወይም ግሩፕ ይዘጋጅና እነዚህ አምስት ሰዎች የሴቷ ቤት ይሄዱና ልጃችሁን ለልጃችን ብለው ይጠይቃሉ ማለት ነው። ስለዚህ የልጅቱ ባለቤት ወይም ደግሞ የሴቷ ባለቤት ወይም የሴቷ እናትና አባት ማለቴ ነው እነሱ የልጃቸውን ባል የወደፊት ባል ሁኔታ ይጠይቃሉ ማለት ነው። ለምሳሌ ምን አለው ብንሰጠው በምን ያስተዳድራታል? ምን ገቢ አለው? ሰውየው ምን የትምህርት ዝግጅት አለው? ሰውየው ምን ሀብት አለው? ሰውየው አስተሳሰቡ እንዴት ነው ሃይማኖቱ ምንድነው? እና የመሳሰሉ ነገሮች በደንብ ይጠየቁና እና እናትና አባቷ ይሄን ይገነዘባሉ ማለት ነው። ከዚያ ለልጃቸው በቂ ነው ወይም ደግሞ ቢሰጡት ያስተዳድራታል ያኖራታል አትቸገርም ብለው የሚያስቡ ከሆነ ፈቅደናል ብለው ፈቃዳቸውን ይሰጣሉ ማለት ነው። ከዚያ በኋላ ነው እንግዲህ የሰርግ እንደ ባህላችን የሰርግ እንዴት ሰርጉ ወይም የሰርጉ ፕሮግራም እንዴት ይካሄዳል የሚለውን ነገር የምናየው ማለት ነው። ከዚያ በኋላ ቀን ይቆረጣል ቀን ይቆረጣል ማለት እናትና አባቷ ፈቃዳቸውን ከተናገሩ በኋላ በዚህን ቀን የሰርግ ፕሮግራማቸው ይካሄዳል ይባልና በባል ወገንም በሚስት ወገንም ስራ ይጀመራል ወይም ድግስ ይጀመራል ማለት ነው። ከዚያ በአቅማቸው ድግስ ያዘጋጃሉ ድግሱ ላይ ብዙ ነገሮች ሊካተቱ ይችላሉ። ነገር ግን ከዚህ እንደ ባህላችን በእያንዳንዱ ቤት ወይም በእናትም ማነው በሚስትም በባልም ቤት ቤተሰቦቻቸውን እወቁልን ቤተሰብ የቅርብ የአካባቢ ነዋሪ ጎረቤቶቻቸውን ዘመዶቻቸውን በሙሉ እወቁልን ብለው ልጃችን በዚህን ቀን ልታገባ ስለሆነ የደስታችን ተካፋይ ሁኑ መጥታችሁ ፕሮግራማችንን አድምቁ ብለው የግብዣ ወረቀቶችን አዘጋጅተው ይበትናሉ ማለት ነው። ስለዚህ እነዚህ የግብዣ ወረቀቶች ይሰራጫሉ ለሚመለከታቸው ሰዎች ሁሉ ይሰራጫሉ ማለት ነው። ከዚያ በኋላ እለቱ ሲደርስ ሴቷ ቤቷ ተዘጋጅታ ትቀመጣለች ተሞሽራ ቬሎዋን ለብሳ ትቀመጣለች ባልየው ከቤቱ ከራሱ ሚዜዎች ጋር እየጨፈረ ወደ ሴቷ ቤት ይመጣል ማለት ነው። ሴቷም በሚዜወቿ ተከባ ቁጭ ብላ ትጠብቃለች ማለት ነው። ስለዚህ በር ላይ የወንዱ ቤተሰቦች እና ዘመዶች ጓደኞች ያሆ ያሆ ያው ሎጋ ያው ሎጋ እያሉ እየጨፈሩ ሙሽራዋን እንዲሰጡት ይጠይቃል። በትግል በጭፈራ በድብድብ ነው ወደ ውስጥ የሚገባው አናስገባም ሰርገኛ ደጅ ይተኛ የሚባል ዘፈን ይዘፈናል። ከዚያ በኋላ በጉልበት ጥሰው ይገቡና ሙሽራዋን ይዘው ወደ ቤታቸው ጉዞ ይጀምራሉ ማለት ነው። ከዚያ በኋላ የግብዣ ስነ ስርዓቶች ይካሄዳሉ። በሁለቱም ቤቶች በኩል ከዚያ በኋላ ወደ ቤቱ ይዟት ይሄዳል። ከዚያን ቀን ጀምሮ የግሉ የራሱ ሚስት ያደርጋታል ማለት ነው። ወስዶ ወላጆቹ ፊት በተዘጋጀው ድግስ ፊት ለፊት በህዝቡ ፊት ቀለበት ያስርላታል እሷም ቀለበት ታስርለታለች። ከዚያ በኋላ ከዚያን ቀን ጀምሮ አብረው መኖር ይጀምራሉ ማለት ነው። ከዚያ በኋላ ለምሳሌ ሰርጉ የተካሄደው እሁድ ከሆነ ቀኑ እሁድ ከሆነ የመልስ ፕሮግራም የሚባል አለ ወይም የመልስ ዝግጅት የሚባል አለ። እሱ ቤቱ ወስዶ ለተወሰኑ ቀናት ካቆያት በኋላ በተያዘው ፕሮግራም መሰረት ወደ እሷ እናትና አባት ቤት ወይም ወደ አገባት ልጅ እናትና አባት ቤት ይዟት ለመልስ ፕሮግራም ወይም ለመልስ ግብዣ ይሄዳሉ ማለት ነው። ሲሄዱ እዚያ ሲገቡ አንድ በግ ይታረድላቸዋል። ያንን በግ ያርዳሉ። ሙሽራው ያርዳል። ሚስት እግርት ትይዛለች ከዚያ በኋላ ያሁ ሆሆ ተብሎ ይዘፈንና ቤት ይገባሉ የተዘጋጀላቸውን ምግብ ይመገባሉ በእናትና አባቷ ይመረቃል። ከዚያ በኋላ ተመልሶ ወደ አዘጋጀላት ቤት ይዟት ይሄድና እዚያ በሰላም

ጠዋት በመጀመሪያ እንደተነሳውኝ የምሰራቸው ብዙ አይነት ስራዎች ይኖራሉ ግን ብዙ ግዜ ጠዋት ስራዬን ስጀምር የመጀመሪያው ስራ ሚሆነው ጸሎት ነው። ለምን ትጸልያለህ? ሚል ጥያቄ ሚመጣ ከሆነ ቀኔን በሰላም መጀመር ስላለብኝ የመጀመሪያው ስራዬ። ጠዋቴን ሰላማዊ ማድረግ ነው ስለዚ ሰላማዊ የሆነ ስሜት እንዲሰማኝ የምፈልግ ከሆነ የግድ ጸሎት አረጋለው ማለት ነው። ስለዚ በጸሎት የጀመርኩት ቀን የተባረከ ይሆናል ብዬ አምናለው። ከዛ በኋላ ግን ጠዋት ከማረጋቸው አንዱና የመጀመሪያው ትልቁ ነገር ከትላንት የተረፉኝ ስራዎች ካሉ እነሱን ለይቼ ለብቻ ማስቀመጥ ነው። ምክንያቱም ትላንት የመጣ ስራ ማለት ዛሬ ላይ ቅድሚያ የምንሰጠው ማለት ነው። ሌሎቹ ከዚህ ቀጥሎ ወይም በዛሬ እለት የሚመጡ ስራዎች ስለሚሆኑ እንደ አመጣጣቸው መመለስ ስለሚቻል ማለት ነው። ትላንት የመጡ ስራዎች ግን ከዚህ በላይ መዘግየት ስለሌለባቸው የመጀመሪያው ስራ የሚሆነው ከትላንት የተረፉ ስራዎችን መለየትና ማስቀመጥ ነው። ከዛ ባሻገር ዋናውና ትልቁ ጠዋት ላይ የማከናውነው ሌሎቹም ሰዎች እንደ ልምድ ሊወስዱት የሚገባ ብዬ ማምነው እቅድ ነው። በቀን ውስጥ ዛሬ በዛሬ እለት ውስጥ ወይም በዛሬ ቀን ውስጥ የማከናውናቸው ተግባራት ምንድን ናቸው? ስለዚ ወረቀት ላይ ጫር ጫር አድርጌ እንደ እቅድ አስቀምጣቸዋለው ማለት ነው። ስለዚ ዛሬ ጠዋት ይሄን ይሄን ይሄን ስራ እሰራለው። ረፋድ ላይ ይሄንን ይሄንን ስራ እሰራለው። እኩለ ቀን ላይ ይሄንን ይሄንን ስራ እሰራለው። ከሰአት ይሄንን ይሄንን ስራ እሰራለው ምሽት ላይ ይሄንን ይሄንን ስራ እሰራለው ከስራ ሰዓት ውጪ ደግሞ እነዚ እነዚ እነዚን ተግባራት። አከናውናለው ብዬ ልክ እንደ ንድፍ ወይም እንደ እቅድ ወረቀት ላይ አሰፍራለው ማለት ነው። ይሄ ለምንድነው ሚጠቅመኝ? ለምሳሌ አንዳንድ ስራዎች በጣም ቀላል ስራዎች ይሆኑና ነገር ግን ብዙ ጊዜያችንን የሚይዙብን ስራዎች ሊሆኑ ይችላሉ። ነገር ግን እቅድ አስቀመጥኩ ማለት ለምሳሌ ጠዋት ላይ። አይምሮዬም ንቁ ስለሚሆን የመስራት አቅሜም ከፍተኛ ስለሚሆን በቀላል ስራዎች ጊዜን ከማባክን ይልቅ መጀመሪያ ከባድ ከባድ ስራዎችን አይምሮዬ ንቁ እያለ ማከናወን የሚገቡኝ ስራዎችን አከናውኜ መጨረስ እችላለው ማለት ነው። ከዛ በኋላ ድካም እየመጣ ስለሚመጣ ሰውነትም እየደከመ ስለሚመጣ። በቀጣይ ሰዓት የሚኖሩኝ ስራዎች ቀላልም ስለሚሆኑ ጠዋት ከባድ ከባድ ስራዎችን በማከናወኔ ምክንያት ከሰአት እና ከጠዋት በኋላ ባሉ ጊዜዎች የሚኖሩኝ የስራ ጫናዎች የቀነሱ ይሆናሉ። ስለዚ ቀላልም ስለሚሆኑ በቀላሉም እኔም ማከናወን እችላለው ማለት ነው። ነገር ግን ቀላል ቀላል የሆኑ ስራዎችን ጠዋት ካከናወንኩ በኋላ ከባድ ስራዎች ወደ ከሰአት ወይም ከጠዋት በኋላ ባሉ ጊዜዎች ተገፍተው የሚመጡ ከሆነ ሳላከናውናቸው ቀኑ ሊገባደድ ይችላል። ምክንያቱም የጭንቅላታ አቅሜን ጠዋት ላይ ስለጨረስኩ ወይም ስላከናወንኩ ማለት ነው። ስለዚ የመጀመሪያው ስራዬ ከጠዋት ተግባሮቼ መካከል ወይም ጠዋት ከምሰራቸው ስራዎች መካከል እቅድ ማዘጋጀት እና ከእቅዴም ከባድ ከባድ የሚባሉ ስራዎችን ጠዋት ማከናወን መቻል ነው። ሌላው ጠዋት ላይ የማረጋቸው ነገሮች ብዙ ጊዜ ቅድሚያ የሚያስፈልጋቸውን ጉዳዮች መፈጸም ነው። አንዳንድ ጊዜ ብዙ ተግባራትን ቅድሚያ እንደሚያስፈልጋቸው እያወቅን ትተናቸው ቆይተን በኋላ ላይ ጠዋት መስራት ነበረብኝ ብለን የምንጸጸትባቸው ጉዳዮች ይኖራሉ። ስለዚ ጠዋት ላይ ማከናወን ካሉብን ጉዳዮች መካከል ቅድሚያ ልንሰጣቸው የሚገቡ ጉዳዮች ናቸው ቅድም ተናግሬዋለው። ለምሳሌ ከትላንት የተረፉ ጉዳዮች እና ማለቅ ያለባቸው ጉዳዮች ካሉ ለእነሱ ቅድሚያ መስጠት ያስፈልጋል። ሌላው ብዙ ጊዜ ጠዋት ላይ እንደ ልምድ እየወሰድኩት እያደረኩት ያለሁት የምተገብረው ስራ ወይም ስራ ኢሜሌን ቼክ ማድረግ ነው። ኢሜሌን ቼክ ማድረግ በጣም እወዳለው። ምክንያቱም ብዙ ስራዎችን የምንሰራው ከኢሜል ጋር በተያያዘ ስለሆነ። ብዙ ጊዜ መልእክቶች ከኢሜል ሊመጡ ይችላሉ አዳዲስ ትዕዛዞች አዳዲስ ኢንፎርሜሽኖች በኢሜል አማካኝነት ሊመጡ ስለሚችሉ ጠዋት ጠዋት ከማረጋቸው ቀድሜ ከማረጋቸው ስራዎች አንዱ ኢሜሌን ቼክ ማድረግ ነው ማለት ነው። ከዛ ባሻገር ኢሜሌን ቼክ ካረኩ በኋላ ምናልባት ቀን ውስጥ ለምንሰራቸው ስራዎች በግሩፓችን ወይም አንድ ቦታ በምንሰራ ሰዎች ዙሪያ አጫጭር ውይይቶች ሊኖሩ ይገባል። ምክንያቱም አንዳንድ ጊዜ ስራዎችን ስንሰራ ለብቻችን የምንሰራቸው ስራዎች የኛ ጥንካሬዎች ናቸው። ብለን ስናምን አንዳንድ ጊዜ ክፍተቶችም ሊኖሩባቸው ስለሚችሉ በአካባቢያችን ወይም ከእኛ ሙያ ጋር በተያያዥነት ከሚሰሩ ሰዎች ጋር መወያየት አጫጭር ውይይት ማድረግ አስፈላጊ ስለሚሆን። ጠዋት ጠዋት ብዙ ጊዜ አጫጭር ውይይቶችን አብረውኝ ከሚሰሩ ሰዎች ጋር አደርጋለው ማለት ነው። ከዛ ባሻገር ቅድም እንዳልኩት ከትላንት የተረፉ ስራዎች ካሉ እነሱን ማከናወን በእቅድ መመራት ቅድሚያ ለሚሰጣቸው ስራዎች ቅድሚያ መስጠት ኢሜል ቼክ ማድረግ ከባድ ከባድ ስራዎችን ቀድመን መስራት አጫጭር ውይይቶችን ከሰዎች ጋር ማድረግ እነዚ ጠዋት ጠዋት ከምሰራቸው ስራዎች መካከል ናቸው ማለት ነው። አመሰግናለው

ማታ ከስራ በኋላ በጣም ብዙ ነገሮችን አደርጋለሁ ለምሳሌ ስራ ሰርቼ ደክሞኝ ስለሚሄድ ልክ እንደሄድኩ ምንም አይነት ተግባራትን ማከናወን አልችልም። ስለዚህ ከስራ እንደተመለስኩ ወደ ምሽት ወይም ወደ ማታ አካባቢ የመጀመሪያው ስራ የሚሆነው በዛው በአካባቢው በምኖርበት አካባቢ ልጆቼን ይዤ ትንሽ ወክ ማድረግ ነው ትንሽ አየር እወስዳለሁ የማታው አየር በጣም ደስ የሚል ነው አካባቢውም ጸጥታ ያለበት እና የሚጠበቅ ክብር ያለው ቦታ ስለሆነ ምንም የሚያሰጋ ነገር የለውም ስለዚህ በተለይ ደግሞ ጨረቃ ምናምን ካለ ምቹ ነው። አልያ መብራትም በደንብ ያለበት አካባቢ ስለሆነ ከልጆቼ ጋር የተወሰኑ ደቂቃዎች ወክ አደርጋለሁ የመጀመሪያ ስራ የሚሆነው እሱ ነው ማታ ማታ ከምሰራቸው ስራ ቀዳሚው እሱ ነው ማለት ነው። ከዛ በኋላ ወክ አድርገን ወደ ቤታችን ከተመለስን በኋላ ከማታ ስራዎቼ የመጀመሪያው የሚሆነው ቀኑን ሙሉ እንክብካቤ ያልሰጠኋቸው ከእነሱ ርቄ ስለቆየው ከልጆቼ የመጀመሪያው ስራ የሚሆነው ለእነሱ ፍቅር መስጠት ነው። ፍቅር መስጠት ሲባል ፍቅር በብዙ መልኩ ይገለጻል ስለዚህ ማታ ከእነሱ ጋር ከማድረጋቸው ተግባሮች አንዱ የእነሱን የማታ ልብስ እንዲቀይሩ ማድረግ ማገዝ ከዛ በተጨማሪ ደግሞ እግራቸውን ማጠብ ነው። ስለዚህ ለእነሱ ይህንን ነገር ካደረኩ በኋላ እኔም ልብሴን እቀይራለሁ እግሬን መታጠብ ካለብኝ እግሬን እታጠባለሁ። ልክ ስለዚህ ለሌሎች ስራዎች ራሴን ዝግጁ አደርጋለሁ ማለት ነው ማታ ላይ የማከናውናቸው ብዙ ተግባራት ስለሚኖሩ ማለት ነው። ከእነዚህ ተግባራት አንዱ ልጆቹ ልብሳቸውን ከቀየሩ እግራቸውን ከታጠቡ በኋላ የመጀመሪያ ነገር የሚሆነው በነጋታው ወይም በቀጣዩ ቀን ወደ ትምህርት ገበታቸው ሲመለሱ የቤት ስራቸውንም መስራታቸውን መምህሮቻቸው ቼክ ማድረጋቸው አይቀርም ያ ማለት ምን ማለት ነው? ወላጆች ልጆቻቸውን እቤታቸው እያሉ በትምህርቶቻቸው ማገዝ መቻል የቤት ስራዎቻቸው መስራታቸውን ማረጋገጥ መቻል አለባቸው ብዬ አምናለሁ እንደ ግሌ ማለት ነው። ስለዚህ ማታ ልጆቼ የቤት ስራቸውን መስራት አለመስራታቸውን ቼክ አደርጋለሁ የከበዳቸው ነገር ካለ ለሚጠይቁኝ ጥያቄ በቂ የሆነ ምላሽ እሰጣለሁ። ከዛ ባሻገር ከሚማሩት ትምህርት ጋር ተጓዳኝ የሆነ ወይም ተዛማጅ የሆነ ማወቅ የሚገባቸው ነገር ካለ እዛው ላይ እረዳቸዋለሁ አሳውቃቸዋለሁ ማለት ነው። እነዚህን ተግባራት ከጨረሱ በኋላ ልጆቹ ምግብ እንዲበሉ ወይም ልጆቼ ምግብ እንዲበሉ እነሱን አግዛለሁ ከዛ የተወሰነ ቆይታ ከቆዩ በኋላ እነሱ የሚተኙበትን ነገር አመቻችቼ ወይም አልጋቸውን አስተካክዬ እነሱን ወደ መኝታ እንዲሄዱ አግዛችኋለሁ ወይም እረዳችኋለሁ ማለት ነው። ይሄ ከልጆቼ ጋር በተያያዘ የማከናውናቸው ማታ ላይ የማከናውናቸው የስራ በኋላ ነው። ስለዚህ ማታ ከስራ በኋላ ከማደርጋቸው ተግባሮች ሌሎች ተጨማሪዎቹ ምንድን ናቸው የሚሆኑት? ለምሳሌ እኔ መደበኛ ስራዬን ከምሰራው ውጪ ሌሎችም የማከናውናቸው ወይም ደግሞ ከመደበኛው ጊዜ ውጪ የማከናውናቸው የግሌ የሆኑ ስራዎች አሉ። ለምሳሌ ዩቲዩብ ላይ የምለቃቸው አንዳንድ ቪዲዮዎች ስላሉ እነዛን ቪዲዮዎች ኢዲት የማድረግ እና የማስተካከል ኢዲት አድርጌ ካስተካከልኩ በኋላ ኦሬዲ የተቀረጹ ቪዲዮዎች ስለሚሆኑ የቀረጻውን ስራ የምሰራውም ቀን ላይ ስለሆነ የተቀረጸን ቪዲዮ ማታ ላይ ኤዲት አድርጌ እጨርሳለሁ ኤዲት አድርጌ ከጨረስኩ በኋላ ዩቲዩብ አካውንቴ ላይ የመልቀቅ ስራ እሰራለሁ ማለት ነው። አንዱ ማታ ከማከናወናቸው ትልልቅ ተግባራት መካከል አንዱ ይሄ ነው ማለት ነው። ሁለተኛው የተለያዩ ከቢሮ ወይም ደግሞ ከስራ ቦታዬ የተረፉ ስራዎች ለማታ ተንሸራተው የሚመጡ ስራዎች አሉ ከመደበኛው ስራዬ ጋር በተያያዘ ምክንያቱም ቀን ላይ ከመደበኛው ስራዬ ላይ ተሻምቼ ስለሆነ የግል ስራ የምሰራው በዛ ምክንያት የቀሩኝ ስራዎች ካሉ ወደ ማታ ተንሸራተው የመጡ ስራዎች ካሉ እነሱን የግድ ማከናወን ይጠበቅብኛል ማለት ነው። እነሱን ለማከናወን ማታ ጊዜ እወስዳለሁ ወይም አመሻለሁ እስከ ሰባት ሰዓት እስከ ስድስት ሰዓት ድረስ ላመሽ እችላለሁ ማለት ነው። እነዛን ተግባሮች በማከናወን ከዛ ባሻገር ማታ ከማከናውናቸው ተግባራት መካከል ሲነጋ ምን አይነት ነገሮችን ይዤ እሄዳለሁ ለስራ የሚያስፈልጉኝ ማቴሪያሎች ምንድን ናቸው? የትኛውን ልብስ እለብሳለሁ ኮምፒውተሬን አስተካክዬ ባጌ ውስጥ እከታለሁ እነዚህ እነዚህን ነገሮች ቀድሜ የቀጣዩን ቀን ስራዬን ለመቀነስ ማታ ላይ የማከናውናቸው ተግባራት ናቸው። ከዛ ባሻገር አንዳንድ እውቀቶችን የምፈልጋቸው እውቀቶች በሚኖሩበት ጊዜ ማታ በኦንላይን ማነባቸውን ምንባቦች አነባለሁ ወይም ማነባቸውን ወይም ላውቅ የምፈልጋቸውን እውቀቶች ለማወቅ በቂ ጊዜ ለንባብ እሰጣለሁ ማለት ነው። ስለዚህ የተወሰነ አነባለሁ ከዛ ባሻገር ሪፈር ማድረግ ያለብኝ ወይም ደግሞ ማጣቀስ ያለብኝ ነገር ካለ የተወሰኑ ነገሮችን አጣቅሳለሁ። ላፕቶፕ ላይ ወይም ኮኔክሽን ወይም ኢንተርኔት በመጠቀም ከዛ ባሻገር ማታ ራሴን ራቴን በልቼ ዝግጁ ስንሆን ለመተኛት ከዛ በኋላ ወደ መኝታዬ ይሄዳል ነው ማለት ነው። ከሞላ ጎደል ማታ የማከናውናቸው ተግባራት ከዚህ በፊት የገለጽኳቸው ናቸው። ብዙዎቹ ግን ከልጆቼ ጋር የተያያዙና ከስራ ሁኔታዬ ጋር የተያያዙ ናቸው። ስለዚህ እነዚህን ነው የማከናውነው

አዎ ፀጉሬን እንከባከባለሁ ፀጉሬን መንከባከብ በጣም ነው የምወደው ብዙ ጊዜ ፀጉር እንዳይኖረኝ ማድረግ አልወድም ምክንያቱም መላጣ ስሆን ተፈጥሮን ያጣኋት ነው የሚመስለኝ ስለዚህ። ፀጉሬን እንከባከባለሁ ፀጉሬን ስል ጭንቅላቴ ላይ ወይም ራሴ ላይ ያለውን ብቻ ሳይሆን ጺሜንም ሁሉንም ማለት ነው ስለዚህ ፀጉር መንከባከብ በጣም ነው የሚያስደስተኝ። በነገራችን ላይ ፀጉር መንከባከብ ማለት ፀጉርን መስተካከል ማለት ነው ብዬ አላምንም ፀጉርን መስተካከል አንድ የመንከባከብ መንገድ ቢሆንም ሙሉ በሙሉ ግን ፀጉግን ማሳጠር ማለት እንዳልሆነ እገነዘባለሁ እንደኔ ማለት ነው። ፀጉሬን እንዴት ነው የምትንከባከበው? የሚል ጥያቄ ቢመጣልኝ ልመልስ የምችለው እንዴት ነው ቢያንስ ቢያንስ በሳምንት ሁለት ጊዜ ፀጉሬን እታጠባለሁ ወንድ እንደመሆኔ መጠን በሳምንት ቢያንስ ሁለት ጊዜ ፀጉሬን እታጠባለሁ። በነገራችን ላይ ብዙ ጊዜ ፊዚካል ኤክሰርሳይዝ ስለማደርግ ላቦች የሚኖሩ ከሆነ ከሁለት ጊዜም በላይ ፀጉሬን ልታጠብ እችላለሁ ማለት ነው። ምክንያቱም ላብ ለፀጉር ጥሩ ስለማይሆን ወይም ላብ ቆሻሻ ነገሮችን ከውስጣችን ይዞ ስለሚወጣ እነሱን ማስወገድ መቻል ስለሚኖርብን ማለት ነው። ስለዚህ ፀጉሬን ለመንከባከብ የመጀመሪያው እርምጃዬ ፀጉሬን መታጠብ ነው። ከታጠብኩ በኋላ ግን ተፈጥሮአዊ የሆኑ ቅባቶችን እጠቀማለሁ ለምሳሌ ብዙ ሰዎች በኬሚካል የበለፀጉ የፋብሪካ ውጤቶችን ነው የሚጠቀሙት እኔ ግን ኸርባል የሆኑ ነገሮችን እጠቀማለሁ ለፀጉሬ ማለት ነው። ከእነዚህ መካከል ለምሳሌ የወይራ ዘይት ለፀጉሬ እጠቀማለሁ ምክንያቱም የወይራ ዘይት ፀጉራችንን ለመንከባከብ በጣም አስፈላጊ ነገር ስለሆነ የፀጉራችንን ውፍረት ስለሚጨምር የፀጉራችን ከለር ጥቁር ሆኖ እንዲቆይ ስለሚያደርግ ከዛም በተጨማሪ ፀጉራችን ቶሎ እንዳይሸብት ስለሚያደርግ የወይራ ዘይትን ብዙ ጊዜ ለፀጉራችን እጠቀማለሁ። ሌላው ደግሞ በሀገራችን በጋምቤላ አካባቢ ያለ የሺያ በተር ወይም የሺያ ቅቤ የሚባል አለ እሱም ለፀጉር በጣም አስፈላጊ ስለሚሆን እሱንም እጠቀማለሁ ማለት ነው። በእኛ ሀገር ደግሞ በባህላችን ብዙ ጊዜ ቅቤ መጠቀም ወይም ቅቤን መቀባት ለፀጉራችን ጤንነት ለፀጉራችን ቆዳ ወይም ለፀጉራችን ስር ጤንነት በጣም አስፈላጊ ነው። ተብሎ ስለሚታሰብ አልፎ አልፎ ቢሆንም ለፀጉሬን ቅቤ እቀባለሁ ማለት ነው። ለሶስት ሰዓት ወይም ደግሞ ለሁለት ሰዓት ያክል ተቀብቼው ተቀብቼው ሁለት ሰዓት ያክል ከቆየሁ በኋላ እታጠብና አስወግደዋለሁ ማለት ነው። ስለዚህ የፀጉራችንን ስር ጤንነት ሊጠብቅልን የሚችል አንዱ ቅቤ ነው ተብሎ ይታመናል። እኛ አካባቢ ስለዚህ እንደ እምነታችን እሱንም እጠቀማለሁ ማለት ነው። ስለዚህ ፀጉሬን መንከባከብ በብዙ አይነት መልኩ ነው የምወደው። ስለዚህ ፀጉሬን ለመንከባከብ ብዙ አይነት ነገሮችን እጠቀማለሁ ቅድም እንደተናገርኩት የኸርባል ውጤቶችን ወይም ተፈጥሮአዊ የሆኑ ነገሮችን ነው የምጠቀመው። ከእነዚህ መሃል ለምሳሌ ተልባን እጠቀማለሁ ተልባን እንዴት ነው የምትጠቀመው? ተልባ ማታ በእቃ ላይ ይዘፈዘፍና ያድራል ማለት ነው። ካደረ በኋላ ጠዋት ይሄ ዝልግልጉ ፓርት ወደ ላይ ይወጣል ማለት ነው። ወይም ከዋጋ ይቀራቀላል ማለት ነው። ስለዚህ ያንን በመጠቀም ፀጉሬን ሙልጭ አድርጌ ማሳጅ አደርገዋለሁ ማለት ነው። ስለዚህ ያንን ተጠቅሜ ፀጉሬን ማሳጅ ካደረኩት በኋላ ለተወሰኑ ደቂቃዎች ቆይቼ እታጠበዋለሁ ማለት ነው። ስለዚህ ፀጉሬ ላይ ምንም አይነት ችግሮች እንዳይፈጠሩ የመመለጥ ወይም የፀጉር መነቃቀል ችግር እንዳይፈጠር ፀጉሬ ሙሉ እንደሆን ሆኖ እንዲቆይ የረዳኝ አንዱ ትልቁ እንደዚህ አይነት ተፈጥሮአዊ የሆኑ ነገሮችን ፀጉሬ ላይ ስለምትጠቀም ነው። ሌላው ፀጉሬን ለመንከባከብ የምትጠቀም ከምትጠቀምባቸው መንገዶች አንዱ አቡካዶ ነው። አቡካዶን ለፀጉር መጠቀም በጣም አስፈላጊና ጠቃሚ ነገር ነው። እንደውም አሁን አሁን አንዳንድ ሰዎች ሙዝንም ለፀጉርና ለፊት እየተጠቀሙበት አያለሁ ነገር ግን እኔ አቡካዶን እጠቀማለሁ በአቡካዶ ፀጉሬን በደንብ ማሳጅ አድርጌ እስከ ስር ድረስ በደንብ ማሳጅ አድርጌ ቀብቼ ለተወሰኑ ደቂቃዎች ወይም ለአንድ ሰዓት ወይም ለግማሽ ሰዓት ያክል እቆያለሁ ከዛ በኋላ ሙልጭ አድርጌ እታጠበዋለሁ ማለት ነው። ተፈጥሮአዊ የሆነ ወዘና ይሰጠዋል። ከዛ ባሻገር የራሱን ተፈጥሮውን በትክክል እንዲጠብቅ ሰው ሰራሽ በሆኑ ነገሮች እንዳይጎዳ በኬሚካሎች እንዳይጎዳ ይሆናል ማለት ነው። ለምሳሌ በፀሀይ ብርሃን ሊሆን ይችላል። በኢንቫይሮመንቱ ወይም በአካባቢያችን ባለው አየር ንብረት ሊሆን ይችላል። የፀጉራችን ሊጎዳ ይችላል። በምንታጠብበት ውሃ ውስጥ ባለ ኬሚካል ሊሆን ይችላል። ውሃውን ለማጥራት የምንጠቀምባቸው ኬሚካሎች ሊሆኑ ይችላሉ። በብዙ ምክንያት ፀጉራችን ሊጎዳ ይችላል። ስለዚህ ከዚህ ጉዳት ለመታደግ ወይም ለመጠበቅ የተለያዩ መንገዶችን እንጠቀማለን ከእነዚህ መንገዶች እኔ የምጠቀምባቸው እስካሁን ድረስ የገለጽኳቸው ናቸው። ተፈጥሮአዊ የሆኑ ነገሮችን በመጠቀም የፀጉራችንን የፀጉራችንን መጠበቅ እንችላለን። ስለዚህ ፀጉሬን መንከባከብ

ዝናብ ሲዘንብ እንደየሁኔታው ብዙ ነገሮችን ላደርግ እችላለሁ ያለሁበት ሁኔታ ይወስነዋል። ዝናብ ሲዘምብ ብዙ የተለያዩ ቦታዎች ልንሆን እንችላለን በአጋጣሚ። ለምሳሌ እኔ ዝናብ ሲዘንብ ውጪ ከሆንኩ ወይም ደግሞ ከቤቴ ራቅ ያለ ቦታ ከሆንኩ የግድ ጥላ መጠቀም ግድ ይለኛል ዝናብ እንዳይመታኝ በጥላ ወደምፈልግበት ቦታ አንቀሳቅሳለሁ ማለት ነው። ምናልባት ጥላ የማይኖረኝ ወይም ጥላ ያላስኩበት አይነት ሁኔታ ላይ ከሆነ የዝናብ ልብስ የግድ የሚያስፈልግበት ሁኔታ ላይ ልሆን እችላለሁ ስለዚህ ከቤት ወዳለሁበት ቦታ የዝናብ ልብስ እንዲመጣልኝ ወይ አደርጋለሁ በተለያየ አጋጣሚ ወይ ጥላ ወይ የዝናብ ልስ ሊኖረኝ ግድ ይላል ማለት ነው። አለበለዚያ በዝናብ ሰዓት የትም ቦታ መንቀሳቀስ አይቻልም ማለት ነው። ስለዚህ ውጪ ከሆንኩ ዝናብ ሲመጣ ወይም ዝናብ ሲዘንብ ላደርግ የምችለው ጥላ በመጠቀም ወደምፈልግበት ቦታ መንቀሳቀስ ነው ማለት ነው። አልያ ደግሞ የዝናብ ልብስ ለብሼ ወደምፈልግበት ቦታ መንቀሳቀስ ነው ማለት ነው። ነገር ግን ዝናብ ሲዘንብ ብዙ ጊዜ እቤትም መሆን ከሆነ በዝናብ ሰዓት ወይም ዝናብ ሲዘንብ የማከናውናቸው ብዙ አይነት ነገሮች ይኖራሉ ለምሳሌ ቤት ውስጥ በመሆንበት ሰዓት ወይም በአጋጣሚ ቤት እያለሁ ዝናቅ ዘነበ ምናልባት ዝናብ ሲይዘም ከቆርቆሮ ጋር ከቆርቆሮ ጋር ያለው መስተጋብር ድምፁ ደስ ስለሚል ምናልባት ደክሞኝ ከሆነ ልተኛ እችላለሁ። ጥሩ ተፈጥሮአዊ የሆነ ክላሲክ አለው ወይም ደግሞ ተፈጥሮአዊ የሆነ ሙዚቃ የሚፈጥር ነው የሚመስለኝ ዝናብ ከቆርቆሮ ጋር በሚገናኝበት ጊዜ ማለት ነው ስለዚህ ደክሞኝ ከሆነና ምንም አይነት ስራ ማከናወነው ስራ ከሌለ ደስ የሚል እንቅልፍ እንዲወስደኝ ያደርገኛል የዝናቡ ሁኔታ ማለት ነው። ከዛ ባሻገር ምንም እንቅልፍ ከሌለብኝና ንቁ ከሆንኩ በዛ ሰዓት ምናልባት በመስኮት አካባቢ ወይም በበራ አካባቢ ሆኜ የዝናብ ሁኔታ ወደ ውጭ ማየት ያስደስተኛል ተፈጥሮ እንዴት ከሰማይ እንደሚዘንብ መሬት ዘንቦ መሬቱን እንዴት እንደሚያጠግበው እያንዳንዱ እንጥብጣቢ መሬት ላይ ሲንጠባጠብ የሚኖረውን ሁኔታ ማየት ያስደስተኛል ስለዚህ ምናልባት ማልተኛ ከሆነ በመስኮት በኩል ሆኜ የዝናቡን ሁኔታ እንዴት እንደሚዘንብ ሲዘንብ እስከ ላይ እንዴት ይመጣል መጥቶስ መሬት ላይ እንዴት ያርፋል በምን መሰጠው ወይ የሆነ ሀሳብ ውስጥ ገብቼ ያንን የዝናብ ሁኔታ የማይባቸው አጋጣሚዎች ይኖራሉ ማለት ነው ስለዚህ ውጪ ከሆንኩ ጥላ ጥላ እጠቀማለሁ ወይም ደግሞ የትኛውንም አይነት የትራንስፖርት አጋጣሚ በመጠቀም ወደ ቤቴ ልሄድ እችላለሁ። ከዛ ባሻገር ግን እቤት የምሆን ከሆነ ልተኛ እችላለሁ በተጨማሪ ደግሞ በመስኮት ወይም ባለው የቤቱ ክፍተት በኩል ተጠቅሜ ወደ ውጭ ያለውን የዝናቡን ሁኔታ በደንብ ላስተውል እችላለሁ ማለት ነው። ሌላው ብዙ ጊዜ እንደዚህ አፓርታማ ውስጥ የምንኖር ሰዎች ወይም ደግሞ የጋራ መኖሪያ ቦታዎች የምንኖር ሰዎች የውሃ እጥረት ይገጥመናል ስለዚህ ብዙ ጊዜ ውሃ ማጠራቀሚያ ወይም ደግሞ ዝናቡ በአንድ ሳይድ መጥቶ በአንድ በኩል መጥቶ ወደ መሬት እንዲደርስ የምናደርግባቸው መንገዶች ስላሉ ጎሮ እንዳየው ወይም ደግሞ ምንጩ ኖሮ በመጠቀም ወደ አንዱ ሳይድ እንዲመጣ አድርገን ለሽንት ቤትም ሊሆን ይችላል ለልብስ ማጠቢያም ሊሆን ይችላል ወይም ሽንት ቤትም ለማጽዳት ሊሆን ይችላል ወይም ሽንት ቤት ከተጠቀመን በኋላ የምንደፋው ውሃ ሊሆን ይችላል። ስለዚህ በዛ መልኩ ውሃ የማጠራቀም አጋጣሚዎችም ይኖራሉ ማለት ነው በተለይ እንደኛ እንደ ሀገራችን እንደ ኢትዮጵያ የውሃ ስርጭቱ በጣም ደካማ እንደሆነ ይታወቃል። ደካማ እንደሆነ ስንል የውሃ እጥረት ይኖራል የማስረጃጨት ችግርም የተለያዩ የማሽኖች ችግር ይኖራል በዛ ምክንያት የምንፈልገውን የውሃ መጠን ያክል በምንፈልግበት ቀን የማናገኝባቸው ጊዜዎች ስለሚበዙ እንደዚህ አጋጣሚ ሲኖር ዝናብ በተለይ ደረቅ ደረቅ ቆይቶ የሆነ ጊዜ የሚዘንብ አይነት ዝናቅ ከሆነ ለሽንት ቤት የምንጠቀምባቸውን ውሃዎች ልናጠራቅም እንችላለን ወይም ደግሞ የዝናብ ውሃ ለልብስ ማጠቢያም ጥሩን ስለሆነ በሮቶዎች እንደዛ አይነት አጋጣሚዎችን ስናገኝ ውሃ ልናጠራቅም እንችላለን ማለት ነው። ከዛ በተጨማሪ ሰዓት የማደርገው ትልቁ ነገር ያው ዝናብ አለ ማለት ቅዝቃዜ አለ አየሩ ቀዝቅዟል ማለት ነው ስለዚህ ያንን ቅዝቃዜ ለማለፍ ብዙ ጊዜ ትኩስ መጠጦችን ልጠጣ እችላለሁ ማለት ነው። ለምሳሌ ሻይ ልጠጣ እችላለሁ ወይም ቡና ልጠጣ እችላለሁ አለያም ወተት ልጠጣ እችላለሁ ማለት ነው። ስለዚህ ይሄን የቅዝቃዜ ሰዓት ለማለፍ ወይም ይሄን የዝናብ ሰዓት ለማለፍ በዝናብ ዝናብ በሚዘንብበት ጊዜ ትኩስ መጠጦችን ልጠጣ እችላለሁ ማለት ነው እንደ አጠቃላይ ውጪ ከሆንኩት ጥላ ልጠቀም እችላለሁ አልያ ቤት ከሆንኩ ግን ወይ እተኛለሁ ወይ በመስኮት የዝናቡን ሁኔታ አያለሁ ወይ ደግሞ ውሃ መቅዳት ካለበት ውሃ ቀዳለው አልያ ደግሞ ትኩስ ነገር እጠጣለሁ ማለት ነው። በዝናብ ሰዓት የማደርጋቸው ነገሮች እነዚህ ናቸው።

አዎ የዝናብ ውሃ እሰበስባለሁ የዝናብ ውሃ የምሰበስብባቸው ምክንያቶች ምናልባትም በዝናብ ሰዓት ምን ታደርጋለህ? የሚለው ሴሽን ላይ ለማውራት ሞክሬያለሁ። የዝናብ ውሃ የምሰበስብበት ዋናው ትልቁ ምክንያት የዝናብ ውሃ ለብዙ ነገር ይጠቅማል። እንደምናውቀው ተፈጥሮአዊ ነው። ንጹህም ውሃ ነው በአለማችን ላይ ካሉ ውሃዎች ንጹህ ውሃ የዝናብ ውሃ ነው ተብሎ ነው የሚታሰበው ብዙ ይዘቶችም አሉት። በነገራችን ላይ እናቶቻችን ሲያወሩ እንደምንሰማው የዝናብ ውሃ ከሁሉም ውሃዎች በጣም ጠንካራ ውሃ ነው። በዝናብ ውሃ የሚታጠብ ልብስ በቀላሉ ይለቃል ስለዚህ የዝናብ ውሃን መጠቀም በጣም ጥሩ ነገር ነው ብለው ሲናገሩ እንሰማለን። ስለዚህ እናቶቻችን ይሄንን ነገር የሚያወሩት ወይም ይሄንን ነገር የሚናገሩት ካለ ምክንያት አይደለም። አይተውት ተጠቅመውበት ስለሆነ የእናቶቻችንን የአባቶቻችንን ምክር ልንሰማ ይገባል። ስለዚህ የዝናብ ውሃ ብዙ ጊዜ ነው የምሰበስበው የማጠራቅመው። የማጠራቅምበት ትልቁ ምክንያት ደግሞ ቅድም እንዳልኩት እኔ የምኖረው በኮንዶሚኒየም አካባቢ ወይም ደግሞ በአፓርታማ አካባቢ ነው የጋራ መኖሪያ ቤቶች ማለት ነው። ስለዚህ ብዙ ጊዜ በእንደዚህ አይነት አካባቢ ወይም በእንደዚህ አይነት የመኖሪያ አካባቢዎች የውሃ እጥረት በተደጋጋሚ ይከሰታል። በብዙ ምክንያት ምናልባት ሮቶዎች ሲታጠቡት ትልልቅ ሮቶዎች የጋራ መኖሪያ ቤት ላይ ያሉ ትልልቅ ሮቶዎች ሲታጠቡ ሊሆን ይችላል። በተለያየ የቧንቧ ዝርጋታ ችግር ምክንያት ሊሆን ይችላል በተለያየ ምክንያት ብቻ ውሃ የሚቋረጥባቸው አጋጣሚዎች አሉ። ስለዚህ ውሃዎች ተቋረጡ ማለት የጋራ መኖሪያ ቤት ውስጥ ካለ ውሃ መኖር በጣም ከባድ ነው። ምክንያቱም ሽንት ቤቱም እዛው ከመኖሪያ ቤቱ ጋር ያለ ስለሆነ ውሃ የማይኖር ከሆነ ሽታው ትንሽ ከባድ ነው የሚሆነው። ስለዚህ ባለን አጋጣሚ ሁሉ ዝናብ በሚዘንብበት ጊዜ የተለያዩ የዝናብ ማጠራቀሚያ እቃዎችን አዘጋጅተን እየተሻማን ነው። ለዛውም ምክንያቱም በአንድ መኖሪያ አፓርታማ ላይ በጣም ብዙ ሰው ነው የሚኖረው። ውሃ ልንቀዳባቸው የምንችል የምንችልባቸው መንጨሮሮዎች ደግሞ ትንሽ ነው የሚሆኑት ስለዚህ መንጨሮሮዎችን በሰልፍ በተራ እየተተካካን ውሃ እንቀዳለን ማለት ነው። የምንቀዳበት ትልቁ ምክንያት አንደኛ የዝናብ ውሃ የምናገኝ ከሆነ ልብሳችንን በቀላሉ ማጠብ እንችላለን። ሁለተኛ በሁለተኛ ደረጃ ደግሞ ለሽንት ቤቶቻችን ጽዳት መጠበቂያ ያገለግለናል ማለት ነው። ሽንት ቤት ኮንዶሚኒየም ውስጥ የምንጠቀመው ወይም ደግሞ የጋራ መኖሪያ ቤት ውስጥ የምንጠቀም ከሆነ በእያንዳንዱ ቤት ውስጥ ስለሆነ ሽንት ቤቶችን ኢንስቶል የተደረጉት እነዚህ ሽንት ቤቶች ትንሽ ሽታ የሚያመጡ ከሆነ ሙሉ ቤቱ ነው ሽታ በሽታ የሚሆነው። ስለዚህ እንደዚህ አይነት ችግሮችን ለማስወገድ የግድ ብዙ ውሃ ያስፈልገናል ማለት ነው። እንደ ጋራ መኖሪያ ቤት ብዙ ውሃ ያስፈልገናል ማለት ነው። ስለዚህ አካባቢያችንን ወይም ደግሞ ቤታችንን ንጹህ አድርገን ለመያዝ ውሃ ስለሚያስፈልገን የውሃ መጠኑ ደግሞ በተለይ በትክክለኛው መንገድ በቧንቧ የሚመጣው የውሃ መጠን ደግሞ በጣም ዝቅተኛ እንደመሆኑና በተለይም ደግሞ በየቀኑ ስለማይመጣ የሚዘልባቸው ቀኖች ስላሉ በአጋጣሚ ዝናብ የሚመጣ ከሆነ የዝናብ ውሃ የምንጠቀምባቸው አጋጣሚዎች በጣም ብዙ ናቸው ማለት ነው። ስለዚህ የዝናብ ውሃ ማጠራቀም የምንችል ከሆነ ለብዙ ነገር ከብዙ ነገር ወይም ከብዙ ችግር እፎይታ ይሰጠናል ማለት ነው። ከእነዚህም እፎይታ እፎይታዎች አንዱ ልብሳችንን ለማጠብ በጣም ያስፈልገናል በተለየ እኔ አሁን የዝናብ ውሃ እንድሰበስብ ከሚያስገድዱኝ ምክንያቶች አንዱ ህፃን ልጅ አለኝ። ህፃን ልጅ አለን ማለት ደግሞ ጽዳት ለመጠበቂያ ብዙ ውሃ ያስፈልገናል ማለት ነው የሽንት ጨርቆችን እናጥባለን። ልብሶችን እናጥባለን ሲመገብ ያንጠባጠባቸውን የተለያዩ ልብሶች እናጥባለን እቃ ይታጠባል። ስለዚህ ለብዙ ነገር ብዙ ነገሮችን ለማጽዳት የዝናብ ውሃ ያስፈልገናል ማለት ነው። ስለዚህ የዝናብ ውሃ የምሰበስብባቸው ጊዜዎች በጣም ብዙ ናቸው ምክንያቶቹም ብዙ ስለሆኑ ማለት ነው። ከዛ ባሻገር የዝናብ ውሃ በመኖሩ ምክንያት የምናገኛቸው ጥቅሞች ደግሞ የጋራ የልብስ ማጠቢያ ቦታዎችን ለማጽዳት እንጠቀምበታለን ብዙ ጊዜ በቂ ውሃ ስለማይኖር የጋራ ልብስ ማጠቢያ ቦታዎች ጽዱ አይሆኑም። ያ ማለት የሆነ ሰው ልብስ ካጠበ በኋላ በደንብ ሳያጸዳው ነው ጥሎት የሚሄደው። ቀጣይ የሚመጣው ሰው ደግሞ እንደዚሁ ይጠቀምና ሳያጸዳ ነው የሚሄደው። ስለዚህ የጋራ ልብስ ማጠቢያ ቦታዎች በጣም ይቆሽሻሉ። በመቆሻቸው ምክንያት ከመጀመሪያ ካጠበው ሰው ቀጥሎ የሚመጣው ሰው በጣም ለማጠብ ይቸገራል ማለት ነው። ስለዚህ እንደዚህ በደንብ ዝናብ በሚመጣበት ጊዜ አንደኛ ዝናቡ በመዝነቡ ምክንያት ያንን አካባቢ ያጸደዋል። በሁለተኛ ደረጃ ደግሞ የዝናብ ውሃውን እያጠራቀምን በህብረት አንድ ላይ ሆነን የጋራ የልብስ ማጠቢያ ቦታዎችን በደንብ እናጸዳለን ማለት ነው። ስለዚህ የዝናብ ውሃ በጣም ነው የማጠራቅመው ወይም ምሰበስበው ከሰበሰብኩ በኋላ የምጠቀምባቸው ነገሮች ደግሞ ቅድም እንዳልኩት ለሽንት ቤት ማጽዳት እና እንዲሁም ልብሶቻችንን ለማጠብ ለማጽዳት ነው የምጠቀምበት። ስለዚህ

በመስመር ላይ እማራለሁ ምክንያቱም በዚህ ጊዜ ቴክኖሎጂው ሁላችንንም ያሰጠመን ጊዜ ላይ ነው ያለነው። ስለዚህ ቴክኖሎጂ ውስጥ ሆነን ደግሞ አለመማር ትንሽ ከባድ ነው የሚሆነው። ቴክኖሎጂው ላይ የሚያዝናኑ ነገሮችን ስናይ ራሱ የምንቀስማቸው ትምህርቶች ብዙ ናቸው እናውቃለን። ለምሳሌ ቲክቶክን እየተጠቀምን ስክሮል ስናደርግ ወደ ላይ የምናያቸው ብዙ ነገሮች ይኖራሉ ብዙዎቹም የሚያዝናኑ ቢሆኑም በየመሃሉ ግን የተለያዩ ቁም ነገር አዘል ነገሮች ይመጣሉ ስለዚህ ትምህርቶችን እማራለሁ ማለት ነው። ሌላው በመስመር ላይ መማር ማለት ለምሳሌ በመስመር ላይ ብዙ ጊዜ የኦንላይን ትምህርቶች ወይም በመስመር ላይ የሚሰጡ ትምህርቶችን ለምሳሌ የፍሪላንሰር ስራ ተምሬያለሁ ከዚህም በፊት ሰርቲፋይ ሆኛለሁ ወይም ደግሞ ሰርተፊኬት ተሰጥቶኛል። ከዛ ባሻገር በአፕወርክስ ላይ ያሉ የተለያዩ አይነት የስራ ዘርፎች አሉ በተለይ ቪዲዮ ግራፈር እና ፎቶ ግራፈር በእነዚህ አይነት ትምህርቶች ላይ ተሳትፌያለሁ የተወሰኑ ትምህርቶች ወስጃለሁ። አሁን በዚህ ዘመን በጣም የሚጠቅመን የትምህርት ዘርፍ ነው ብዬ የማምነው ሁሉም ወደ ቴክኖሎጂ ወደ ሶሻል ሚዲያው እና ወደ ተለያዩ ፕላትፎርሞች በደንብ እየገባ ያለበት ጊዜ ስለሆነ ቪዲዮ ኤዲተርነትን ብንማር አዋጭ ነው ብዬ አስባለሁ። ስለዚህ በኦንላይን እኔ ቪዲዮ ኤዲተርነትን ተምሬያለሁ ሰርተፊኬትም አለኝ። ስለዚህ አፕወርክስ ስራዎች ላይ ለመሳተፍ ነው የምፈልግ ከሆነ ቪዲዮ ኤዲተርነት ፎቶ ኤዲተርነት እና የመሳሰሉትን ብንማር ውጤታማ እንሆናለን ብዬ አስባለሁ። ሌላው ማስታወሰው መጀመሪያ አካባቢ ኦንላይን የኦንላይን ትምህርት ወይም ደግሞ የመስመር ላይ ስራ ትምህርት አይ ሚን የመስመር ላይ ትምህርት ሲጀምር ለመጀመሪያ ጊዜ የመስመር ላይ ትምህርት የወሰድኩት የኮምፒውተር ቤዚክ ትሬኒንግ ነው ወይም ደግሞ የኮምፒውተር መሰረታዊ ስልጠና ነው የወሰድኩት በሰአቱ ማለት ነው። ኮምፒውተር እንዴት መጠቀም እንደምንችል ስለዚህ በመስመር ላይ በጣም ብዙ ነገሮችን ነው እየተማርኩ ያለሁት የኮምፒውተር መሰረታዊ ስልጠና ነው ወስጃለሁ። ከፍሪላንስ ስራዎች መካከል የወሰድኳቸው ስልጠናዎች አሉ ወይም ትምህርቶች አሉ አፕወርክስ ላይ የወሰድኳቸው ትምህርቶች ወይም ስልጠናዎች አሉ እንደ ቪዲዮ ኤዲተርነት እንደ ፎቶ ኤዲተርነት እና የመሳሰሉትን ስለዚህ በመስመር ላይ ብዙ አይነት ትምህርቶችን ወስጃለሁ ማለት ነው። ከእነዚህ ባሻገር ወደ ሀገራችን ወደ ኢትዮጵያ ስንመጣ በመስመር ላይ የሚሰጡ ብዙ ትምህርቶች አሉ በተለይ በተለይ ይዘታቸው ወደ ሃይማኖታዊ የሆነ ማለት ነው ስለዚህ ሃይማኖታዊ የሆኑ ትምህርቶችን በመስመር ላይ ብዙ ትምህርቶችን ወስጃለሁ ማለት ነው። የተለያዩ ስልጠናዎችን ከሃይማኖት ጋር በተያያዘ በመስመር ላይ ወስጃለሁ ማለት ነው። ስለዚህ በመስመር ላይ ብዙ አይነት ትምህርቶችን ልንወስድ እንችላለን ለምሳሌ በመስመር ላይ ከሚሰጡ በተለይ ቴሌግራምን መሰረት ያደረጉ በመስመር ላይ የሚሰጡ ትምህርቶች አሉ። ለምሳሌ አንድ የምከታተለው የስራ ስራ ነበረ ያ ማለት ያንን ስራ ለመስራት አጋዥ የሆኑ ስልጠናዎች በየቀኑ ከምሽቱ ሶስት ሰዓት እስከ ምሽቱ አምስት ሰዓት ድረስ የሚሰጡ የመስመር ላይ ትምህርቶች ነበሩ እነዛን ትምህርቶች ቢያንስ ቢያንስ ከስድስት ወር እስከ አንድ አመት የሚያክል ጊዜ ወስጃለሁ ማለት ነው። ስለዚህ በመስመር ላይ የመማር ልምዴ ጥሩ ነው ማለት ነው። ስለዚህ በመስመር ላይ ብዙ አይነት ትምህርቶችን ወስጃለሁ ከንግድ ጋር የተያያዙ ትምህርቶችን ወስጃለሁ ከትምህርት ጋር የተያያዙ ከትምህርት ጋር ማለቴ ከአካዳሚክ ማለቴ ነው። ከዛ ጋር የተያያዙ ትምህርቶችን ወስጃለሁ ሃይማኖታዊ የሆኑ ትምህርቶችን ወስጃለሁ በጣም የሚገርመው ግን አንድ ጊዜ ከገረሙኝ በመስመር ላይ ከሚሰጡ ትምህርቶች መካከል አንዱ የሙዚቃ መሳሪያ ትምህርት ነው። ስለዚህ በመስመር ላይ ከሚሰጡ ትምህርቶች አንዱን የሙዚቃ መሳሪያ የማስተማርን ወይም ደግሞ የመማርን አጋጣሚ አግኝቻለሁ የተወሰነ ተምሬያለሁ ብዙ አልገፋሁበትም በርግጥ ግን የተወሰነ ለመማር ጥረት አድርጌያለሁ የተወሰነ እውቀትም ኖሮኛል ማለት ነው። ሌላው በመስመር ላይ ከወሰድኳቸው ስልጠናዎች የማረሳው የተለያዩ የኤሌክትሮኒክስ ጥገና ነው። ሞባይል ጥገና ኮምፒውተር ጥገና ፍሪጅ ጥገና እና የመሳሰሉትን እንደዚህ ከኤሌክትሮኒክስ መሳሪያ ጋር የተያዙ ስቶፕ ጥገና እና ምጣድ የኤሌክትሪክ ምጣድ ጥገና እነዚህ እነዚህን የመሳሰሉ ስልጠናዎች በመስመር ላይ ወስጃለሁ ማለት ነው። ስለዚህ በመስመር ላይ ብዙ አይነት ስልጠናዎች ወስጃለሁ ብዙ አይነት የመስመር ላይ ስልጠና ልምዶች አሉኝ። አሁን ብቻ አይደለም ወደፊትም በመስመር ላይ የሚሰጡ የተለያዩ ትምህርቶችን ለመውሰድ ዝግጁ ነኝ ምክንያቱም እንደምናውቀው ዘመኑ የቴክኖሎጂ ነው። ቴክኖሎጂን መሰረት ካደረግን ደግሞ በመስመር ላይ መማር ምንም አንድ እና ሁለት የሚባል ነገር አይደለም አማራጭም ልንሰጠው የሚገባ ነገር አይደለም ስለዚህ ሁላችንም በመስመር ላይ መማርን መሰረት አድርገን ብንማር ጥሩ ነው እኔ ግን በመስመር ላይ ብዙ ትምህርት ወስጃለሁ

አዎ ስልጠና እወስዳለሁ። ስልጠና ሲባል ብዙ አይነት ስልጠናዎች አሉ ከእነዚህ ስልጠናዎች መካከል የመጀመሪያው የመስመር ላይ ስልጠና ነው። ኦንላይን የሚሰጡ ብዙ አይነት ስልጠናዎች አሉ። ብዙ ቅድምም በነበረው ሴሽን ላይ ለመግለጽ ሞክሬያለሁ ብዙ አይነት ስልጠናዎች አሉ። ከእነዚህ ስልጠናዎች መካከል አንዱ ለምሳሌ በሆነ የንግድ ዘርፍ ላይ ተሳትፌ ነበር የሆነ ሰዓት ንግዱ ኦንላይን ማርኬቲንግ ነው ወይም ደግሞ በመስመር ላይ የሚሰጥ የሚሰራ የንግድ ስራ ነው። ወይም ደግሞ ዳይሬክት ሴሊንግ ወይም ደግሞ ቀጥተኛ ሽያጭ የሚባል አይነት ስራ ላይ ነበር የተሰማራሁት። ስለዚህ በቀጥተኛ ሽያጭ ስራ ላይ በጣም ብዙ ስልጠናዎች ይሰጣሉ ምክንያቱም ለሀገራችን አዲስ ነው ስለዚህ እነዚህ ስልጠናዎች ለሁሉም ሰው ለማድረስ በመስመር ላይ ስልጠና ነበር የሚሰጠው በመስመር ላይ የሚሰጡ ስልጠናዎች ብዙ ስልጠናዎች አሉ። ስለዚህ እኔ ከምሰራው ከዛ ከቀጠኛ ሽያጭ ጋር የተያዘ ስራ ሁልጊዜም ማታ ማታ ከሶስት ሰዓት እስከ አምስት ሰዓት ድረስ ስልጠናዎች ይሰጣሉ በመስመር ላይ የሚሰጡ ስልጠናዎች ማለት ነው። ስለዚህ እንደነዛ አይነት ስልጠናዎች ላይ እሳተፍ ነበር ማለት ነው። ስለዚህ ስልጠናዎችን በተለይ በተለይ በመስመር ላይ የሚሰጡት ስልጠናዎችን በተደጋጋሚ በየቀኑ የቀን ከቀን የህይወቴ አካል ሆነው እወስዳቸው ነበር ወይም እየወሰድኩ ነበር ማለት ነው ከዛ ባሻገር በመስመር ላይ ከሚሰጡ ስልጠናዎች ባሻገር ብዙ ጊዜ እድሜዬን ያሳለፍኩት ከኳስ ጋር ነው በተለይ በተለይ ከእግር ኳስ ጋር ከዛ ጋር በተያያዘ ብዙ ስልጠናዎች ወስጃለሁ ብዙ ስልጠና ወደፊትም እወስዳለሁ ምክንያቱም ኮች የመሆን ፍላጎት አለኝ ኮች የምሆን ከሆነ ደግሞ መጀመሪያ ራሴ ሰልጥኜ ነው ለሌሎችን ማሰልጠን የምችለው አለኝ የተወሰነ ሰርተፊኬት አለኝ ግን ወደፊትም ማበልጸግና ማሳደግ ይጠበቅብኛል። ስለዚህ ብዙ አይነት የእግር ኳስ ስልጠናዎችን ወስጃለሁ አሁንም ወደፊት የምወስዳቸው የኳስ ስልጠናዎች አሉ ማለት ነው እነሱን እወስዳለሁ ማለት ነው። ስለዚህ ስልጠና እወስዳለሁ ማለት ነው ይሄ የሚያሳየው ከዛ በተጨማሪ በምሰራበት መስሪያ ቤት ብዙ ነገሮች ከቴክኖሎጂው ጋር አሁን እየተዋቀሩ ነው ከዚህ በፊት ከቴክኖሎጂው ጋር ቁርኝት ያልነበራቸውን ነገሮች አሁን ወደ ቴክኖሎጂው እየመጡ ነው የእያንዳንዱ ሰራተኛ ሙሉ ማስረጃ ወደ ሲስተም እየተለወጠ ነው ስለዚህ እነዚህ ነገሮች መጠቀም ለመቻል ስልጠናዎች ይሰጣሉ ማለት ነው ስልጠናዎች ላይ እየተሳተፍን ነው። ስለዚህ እያንዳንዱን ነገር ለማከናወን ከቴክኖ ከቴክኖሎጂው ጋር ለማስኬድ ስልጠና እወስዳለሁ ወይም እየወሰድኩ ነው ማለት ነው ስለዚህ አሁንም ቅድም እንዳልኩት በመስሪያ ቤታችን ወይም ደግሞ በምሰራበት ካምፓኒ ወይም ድርጅት ውስጥ ብዙ ጊዜ በተለያየ አጋጣሚ የተለያዩ ያሉብንን ክፍተቶች ከቴክኖሎጂው ጋር ያሉብንን ክፍተቶች ለማሟላት ወይም ሙሉ ለማድረግ ጎዶላችንን ለመሙላት የተለያዩ ትሬኒንጎች ይሰጣል ካምፓኒው ወይም ድርጅቱ በእነዛ ስልጠናዎች ላይ እንሳተፋለን ስለዚህ እኔ ስልጠናዎችን በተደጋጋሚ ወስጃለሁ አሁንም እየወሰድኩ ነው ያለሁት ማለት ነው። ስለዚህ ስልጠናዎች ላይ መሳተፍ በጣም የሚያስደስተኝ ነገር ነው ምክንያቱም ባለን እውቀት ላይ እውቀትን የሚጨምርልን እንደገና ደግሞ ቴክኖሎጂውን ለመጠቀም ነገሮችን ቀላል ስለሚያደርግልን ስልጠና በተደጋጋሚ እወስዳለሁ ማለት ነው። ከዛ በተጨማሪ በመስሪያ ቤቶች ከሚሰጡ ስልጠናዎቹ በተጨማሪ እኔ እራሴን ለማጎልበት ብዬ የምወስዳቸው ወይም እየወሰድኩት እየወሰድኳቸው ያሉ ስልጠናዎች አሉ ከእነዚህም መካከል የኢንተርፕረነርሺፕ ስልጠና በተደጋጋሚ ወስጃለሁ ደረጃ አለው ስለዚህ አይነት ስልጠናዎችን ወስጃለሁ እንደዛ አይነት ስልጠናዎችን በመውሰዴ ምክንያት ደግሞ የተለያዩ የቢዝነስ ስራዎች ወይም የተለያዩ ለግሌ ለትርፍ የምሰራቸው ስራዎች ላይ መሳተፍ እቅድ አለኝ ማለት ነው ለምሳሌ ሻማ ማምረት ሊሆን ይችላል ወይም ደግሞ ሳሙና ማምረት ሊሆን ይችላል ማኑዋሊ እቤት ወይም ደግሞ በእኛ ቤት ውስጥ በምንሰራባቸው ማሽኖች ስልጠናዎች ላይ በጣም ብዙ ጊዜ እሳተፋለሁ ማለት ነው። በአጭሩ ስልጠናዎች ላይ መሳተፍ ማለት ባለን እውቀት ላይ እውቀት መጨመር እንደገና የምናውቃቸው ነገሮች ነገር ግን በስልጠና ያልተደገፉ ነገሮችንም በስልጠና ሲደገፉ የማንረሳቸው ይሆናሉ። አንዳንድ ግር ያሉን ነገሮች ወይም የማይገቡን ነገሮች ሲኖሩ ደግሞ የመጠየቁን እድል እናገኛለን ምክንያቱም ስልጠና የሚሰጠን ራሱ የሚመለከተው የስራው ባለቤት የሆነ ባለሙያ ስለሆነ ከእነሱ ጋር የመገናኘት እድሉን እናገኛለን ማለት ነው ያ ማለት በዛ ስራ ላይ በጣም ረጅም ጊዜ የሰሩና ልምድ ያላቸውን ሰዎች ማግኘት እንችላለን ማለት ነው። እነሱን አገኘን ማለት ደግሞ ቀጥታ የእውቀት ባህሩን አገኘነው ማለት እኛ ከእውቀት ባህሩ ላይ ምንጠልፈውን ያክል ጠልፈን መጠቀም ነው ማለት ነው ስለዚህ የተለያዩ ስልጠናዎችን ወስጃለሁ ማለት ነው ስለዚህ ስልጠናዎችን ወስጃለሁ። ስልጠናዎችን በመውሰዴ ምክንያት ብዙ አይነት ክህሎቶቼን፣ ብዙ አይነት እውቀቶቼን፣ ብዙ አይነት ችሎታዎቼን ማዳበር ችያለሁ ማለት ነው ስለዚህ እኔ ስልጠና

ልዩ ችሎታዎች አሉኝ አንድ ብቻ አይደለም ልዩ ችሎታዬ ምክንያቱም ብዙ ጊዜ ልዩ ችሎታ የምንላቸው ለራሳችን መገለጫ የሆኑ ባህሪያት ሊሆኑ ይችላሉ ወይም ደግሞ የምናከናውናቸው ተግባሮች ሊሆኑ ይችላሉ። ለምሳሌ እኔ ተህጻንነቴ ጀምሮ አንድ ልዩ ችሎታ ነበረኝ ብዙ አላገዝኩትም ወይም ደግሞ አላከበትኩትም ወይም ደግሞ ያለው ሁኔታ አላገዘኝም እንጂ ጥሩ ኳስ የመጫወት በተለይ በተለይ የእግር ኳስ የመጫወት ልዩ ችሎታ ነበረኝ። ለዚህ ደግሞ ልዩ ችሎታ አለኝ ብዬ እንድናገር ካደረጉኝ ምክንያቶች አንዱ የአካባቢዬ ሰዎች በዙሪያዬ የሚጫወቱ ሰዎች ከሌሎች የተለየው እንደሆንኩ በጣም ጠንካራ እንደሆንኩ እና በዚህ ስራ ወይም ደግሞ በዚህ ሞያ ብቀጥልበት በጣም ወፈር ያለ እንጀራ ልበላበት እንደምችል በተደጋጋሚ ነግረውኛል ነገር ግን በሰአቱ እኔ ልዩ በነበርኩበት ሰዓት በሀገራችን የነበሩ የተለያዩ ጉዳዮች ጥሩ ስላልነበሩ ለኳሱ በተለይ ወደ ኳሱ ያለው አመለካከት ያን ያክል በደንብ ግልጽ ሆኖ የወጣበት ጊዜ ስላልነበረ ያን ያክል ውጤታማ ልሆንበት አልቻልኩም። ነገር ግን ለኔ ልዩ ችሎታ ነው ልዩ ችሎታ ነበረኝ በሰአቱ ከሰዎች ነጥሬ የምታይበት አይነት አቅም ስለነበረኝ ኳስ መጫወት ወይም የኳስ ክህሎቴ የተለየ ስለነበር በሰአቱ በእግር ኳስ ጨዋታ ልዩ ችሎታ አለኝ ብዬ አምናለሁ ማለት ነው። ከዛ በተጨማሪ አሁን ላይ ካሉን ችሎታዎች መካከል እንደ ልዩ ችሎታ የምወስደው ከሰው ጋር የመግባባት አቅሜን ነው ከማንኛውም ሰው ጋር ተገባብቼ በጋራ መኖር መቻል ይሄ ከምንም ነገር በላይ ልዩ ችሎታ መሆን ነው ብዙ ጊዜ በአካባቢዬ ያሉ ሰዎች እርስ በእርሳቸው ይናቆራሉ እርስ በእርሳቸው ይጣላሉ አይግባቡም። ከሚያስታርቋቸው ወይም አንድ ከሚያደርጓቸው ጉዳዮች በላይ የሚያጣሏቸው እና የሚያቧጭቃቸው ጉዳዮች ይበልጣሉ። እኔ ግን እንደዛ በሚጣሉ አይነት ማህበረሰብ ውስጥ ወይም ደግሞ የሰፈር ሰዎች ውስጥ እየኖርኩ ከማንም ጋር አልጋጭም ከሁሉም ጋር ተስማምቼ የሁሉንም ሰው እንደየባህሪው ተቀብዬ ችዬ ነው የምኖረው ማለት ነው። ስለዚህ ከዚህ በላይ ልዩ ችሎታ የለም በነገራችን ላይ መኖር ማለት ያው ራሳችንን ሳንጎዳ ከማህበረሰቡ ጋራ አንድ ላይ ተስማምተን ተግባብተን መኖር ማለት ነው ስለዚህ እኔ ከሁሉም ጋር ሰላም ነኝ ከሁሉም ጋር ሰላም ገብቼ በሰላም ነው የምወጣው ጥርሱን የሚነክስብኝ ወይም ጥርስ የምነክስበት አይነት ሰው የለም ስለዚህ ከሰዎች ጋር መግባባቴ ለኔ ልዩ ችሎታዬ ነው ማለት ነው። ሌላው ልዩ ችሎታ ብዬ የማምነው አሁን ብዙ ጊዜ ሰዎች በአንድ ሙያ ይሰማሩና ያ ሙያ አላዋጣችው ሲል ጠንክሮ ከመስራት ይልቅ ከዛ ሙያ ሸሸት ብለው ሌላ ሙያ ደግሞ ይፈልጋሉ ማለት ነው እንደገና በሌላ ጉዳይ እንደዚሁ ይለፋሉ ስለዚህ ብዙ ጊዜያቸውን በተለያዩ አይነት ጉዳዮች ላይ ያጠፉና ውጤታማ ሳይሆኑ እድሜያቸው ያልቃል ማለት ነው። እኔ ግን የማደርገው ነገር ምንድነው እንደ አንድ ልዩ ችሎታ የምቆጥረው ነገር ተስፋ መቁረጥ የሚባል ነገር የለብኝም። አምኜ አምኜበት አንድን ስራ መርጨው እየሰራሁት ከሆነ እስከመጨረሻው ድረስ ውጤቱን እስከማይድረስ እለፋለሁ ማለት ነው። በደንብ እለፋለሁ በደንብ እሰራለሁ ስለዚህ ለኔ ልዩ ችሎታ አንደኛ ተስፋ አለመቁረጤ ሁለተኛ ደግሞ ጠንክሮ መስራቴ ነው ማለት ነው ስለዚህ ተስፋ አለመቁረጥ እና ጠንክሮ መስራት የኔ መገለጫዎች ወይም ልዩ ችሎታዎች ብዬ ልወስዳቸው እችላለሁ ማለት ነው። ሌላውና ትልቁ ልዩ ችሎታዬ መፍትሄ መፈለግ ነው መፍትሄ መፈለግ ማለት ለምሳሌ አንድ ትንሽ ምሳሌ ልንገር ልናገር እዚህ ጋር አንድ ሰው ቤቱን ሊከፍት ይሄዳል እዛ እኛ አፓርተማ ላይ ወይም ደግሞ እኛ የምንኖርበት የጋራ መኖሪያ ቤት ላይ ቤቱን ሊከፍት ይሄዳል እና ቁልፉ ይበላሽበታል አንዳንዱ በሩን እንስበረው የሚል አለ አንዳንዱ የተለያየ እንደ ችግሩ መፍቻ መንገድ የሚመስለውን የሚያደርግ ነገር አለ የሚያደርግ የሚያደርጉ የሚያደርጓቸው ነገሮች አሉ ስለዚህ እዚህ ጋር እኔ ለራሴ መፍትሄ ያ ማለት ብዙ ነገሮች ሳይጠፉ ወይም ብዙ ነገር ሳይበላሽ ችግሩን የምንፈታባቸው መንገዶችን እፈጥራለሁ ማለት ነው። ስለዚህ ችግር የመፍታት አቅሜ ከፍተኛ ነው ችግሮችን የመፍታት አቅም ካለን ደግሞ ይቺን አለም ቀላል ያደርግልናል ብዬ አስባለሁ። ስለዚህ ብዙ ጊዜ ችግሮች ላይ ከማተኮር ይልቅ ወይም ችግሩ ለችግሮች ቦታ ከመስጠት ከመስጠት ይልቅ ቀድሞ ያው ችግሮቹ ተፈጥረዋል ስለዚህ ችግሮቹን እንዴት እንፈታለን የሚለው ነገር ላይ ትኩረት ብናደርግ እሱ ልዩ ችሎታ ነው ብዬ አምናለሁ። ስለዚህ እኔ ችግሮች ላይ ትኩረት ከማደርግ ይልቅ ችግሮቹ ያመጡትን ገጸ በረከት በመቀበል ለችግሮቹ እንዴት መፍቻ መንገድ ወይም መፍቻ ቁልፍ እናዘጋጃለን ወደሚለው ትኩረት አደርጋለሁ ማለት ነው። ስለዚህ ብዙ አይነት ልዩ ችሎታዎች አሉኝ ከእነዚህ መሃል ላለችኝ ጊዜ ለመግለጽ እንደሞከርኩት እግር ኳስ የመጫወት ልዩ ችሎታ አለኝ ከሰዎች ጋር የመግባባት ልዩ ችሎታ አለኝ ተስፋ ያለመቁረጥና ጠንክሮ የመስራት የመበርታት ልዩ ችሎታ አለኝ ከዛ በተጨማሪ ለተፈጠሩ ችግሮች መፍትሄ መፈለግ ልዩ ችሎታ አለኝ

በአካባቢያችን ትንኞች አሉ በጣም ነው እንደው የሚያስቸግሩት በተለይ በተለይ አሁን ማታ መተኛት በጣም ከባድ ነው ድምፃቸው በጣም ጢዝዝዝዝዝ እያሉ በጣም እንቅልፍ የመንሳት ነገር አለ ስለዚህ በእኛ አካባቢ በጣም ብዙ ትንኞች አሉ ማለት ነው ለምንድነው ትንኞቹ የኖሩት የሚለውን ነገር ለማየት ብንሞክር ብዙ ጊዜ አካባቢው በተለይ የምንኖርበት አካባቢ በእርጥበት እርጥበታማ ስለሆነ ሳር አይጠፋም ሳር ሚኖር ከሆነ ደግሞ ብዙ ጊዜ ትንኞቹ በአካባቢው አይጠፉም ማለት ነው ሳራማ አካባቢ ስለሆነ ብዙ ጊዜ ትንኞች በዛ አካባቢ አይጠፉም ያ ብቻ አደለም ብዙ ጊዜ በተለይ በጋራ መኖሪያ ቤቶች አካባቢ የቆሻሻ አወጋገድ ስርዓታችን ጤነኛ አደለም ትክክል አደለም ስለዚህ የቆሻሻ አወጋገድ ስርዓታችንም ጤነኛ ስላልሆነ በአካባቢው በቆሻሻ አማካኝነት የሚፈጠሩ ብዙ ትንኞች ይኖራሉ ማለት ነው ስለዚህ በአካባቢያችን በጣም ብዙ አይነት ትንኞች ናቸው ያሉት ለእነዚህም ምክንያቶቹ የቆሻሻ አወጋገድ ዘዴያችን ወይም የቆሻሻ አደፋፍ ዘዴያችን ነው ሁለተኛ ደግሞ ሳራማ አካባቢን ከመሆኑ የተነሳ ነው ስለዚህ ትንኞች በብዛት በምንኖርበት አካባቢ አሉ ማለት ነው። ለዚህም ቅድም ተናግሬዋለሁ ማታ ስንተኛ በተለይ ትንኞች በጣም አያስተኙንም ድምፃቸውም ከባድ ነው ለመተኛትም በጣም ከባድ የሆነ ሁኔታ ይፈጥራሉ ፊታችን ላይም የተለያዩ አይነት ነጥቦች ጥለውብን ነው የሚያርፉት እየነከሱን ማለት ነው ስለዚህ በአካባቢያችን ትንኞች ስለመኖር ስለመኖራቸው ብዙ ማረጋገጫዎች አሉን ማለት ነው አንደኛ ድምፃቸው አለ ማታ ስንተኛ ሁለተኛ ጠዋት ስንነሳ ፊታችን ላይ የነደፉን ወይም የነከሱን ምልክት እናገኛለን በዚህ ምክንያት በአካባቢያችን ትንኞች እንዳሉ ማረጋገጥ እንችላለን ማለት ነው። ከዛ ባሻገር ይህንን ችግር ለማስወገድ ወይም ትንኞች ሚያደርጉ የሚያደርሱብንን ጉዳት ለማስወገድ ሁላችንም ማታ ስንተኛ አጎበር እንጠቀማለን ማለት ነው ያለበለዚያ አጎበር ማንጠቀም ከሆነ አስቸጋሪ ነው እኛ እንኳን ትልልቆቹ ምናልባት ልንችለው እንችላለን የትንኞቹን ጉዳት በአካባቢያችን ብዙ ትንኞች ስላሉ ጉዳቱ በተለይ ለህፃናት በጣም ከባድ ነው በተለይ አዲስ የተወለዱ ህፃናት ከሆኑ ልክ እንደ አለርጂ ፊታቸውን የማሳበጥ ነገር ሁሉ አለ ስለዚህ አካባቢያችን የሚኖሩ ትንኞችን መከላከል መቻል ይኖርብናል ማለት ነው እንዴት ነው ምንከላከለው የሚለውን ሀሳብ ሳነሳ ትንኞችን ከአካባቢዎቻችን ለማጥፋት አንደኛ እርጥበት ማጥፋት ያስፈልጋል እርጥበት ስለማይጠፋ ነው፤ ብዙ ጊዜ ትንኞች የሚፈጠሩት ስለዚህ እርጥበት ማጥፋት ይጠበቅብናል ሌላው ደግሞ ቆሻሻ የምናስወግድበትን መንገድ በደንብ ማወቅ እና ብልጥ መሆን ያስፈልጋል ቁሻሻ ከተደፋ በኋላ አንድ አንድ ቦታ ማጠራቀሚያ ቦታ ኖሮ ያ ተሸፍኖ የሚቀመጥበት አይነት ሁኔታ መኖር አለበት እንጂ በግልጽ የሚገኝ ከሆነ ለትንኝ ለትንኞች መፈጠሪያና መራቢያ ቦታ መሆን ስለሚችል እነሱም እዛ ላይ ተራብተው ወደ እኛ መጥተው ጉዳት ማድረሳቸው አይቀርም ስለዚህ ለአካባቢው ማህበረሰብ አደገኛ ሊሆኑ ይችላሉ ማለት ነው ለምሳሌ አሁን የወሰድነው ዝም ብለን ቆሻሻ ላይ ወይም የተለያዩ ቦታዎች የሚፈጠሩ ትንኞችን ነው በጣም ብዙ ጊዜ የቆዩ ውሃዎች ወይም የሻገቱ ውሃዎች ውስጥ የሚፈጠሩ ትንኞች ደግሞ በሽታን ለማስተላለፍ ሁሉ ከፍተኛ ሚና ነው ሚጫወቱት ለምሳሌ ወባን እሚያክል ከፍተኛ በሽታ ሚተላለፈው በትንኝ አማካኝነት ነው በሽተኛውን ነድፋ መጥታ ጤነኛውን እንደገና እሷ ምግቧን እየወሰደች ነው ከዛ ከበሽተኛው ደም እየወሰደች ነው የራሷን ምግብ እንደገና ተመልሳ መጥታ ደግሞ ከጤነኛው ሰውነት ላይ እንደዚሁ ምግቧን ልትወስድ ስትል በሽተኛው ላይ ወይም ወባ ካለበት ሰው ወባ ወደሌለበት ሰው ወባን አስተላለፈች ማለት ነው ስለዚህ ወባንና የተለያዩ አይነት በሽቶችን ለማስተላለፍም ከፍተኛ የሆነ ሚና ስለሚጫወቱ በአካባቢያችን ሊፈጠር የሚችልን የትንኝ መራባት ማስወገድ መቻል አለብን ማለት ነው ለማስወገድ ቅድም እንዳልኩት የቆሙ ውሃዎች ካሉ እነሱን ማጥፋት ያልጸዳ አካባቢ ካለ አካባቢውን ማጽዳት እርጥበታማ ቦታዎች ካሉ እነሱን ማጥፋት ማያገለግሉ ለምንም አይነት ግልጋሎት እማይውሉ ሳራማ የሆኑ አካባቢዎች ካሉ እነሱንም መመንጠርና ማስተካከል ያስፈልጋል ማለት ነው ስለዚህ በአካባቢያችን በጣም ብዙ አይነት ተነኞች ናቸው ያሉት ጉዳታቸውን በጣም ከባድ ነው በተለይ ስንተኛ እንቅልፍ የመንሳት ስንተኛ ድምጽ በጣም ከፍተኛ የሆነ ድምጽ እንዲመጣ ማድረግ ከዛ ባሻገር ደግሞ ከነደፉም በኋላ ፊታችን ላይ የሚመጣውን የተለያየ ምልክት አስቀያሚ መሆን እንደዚ እንደዚህ አይነት ችግሮችን የሚያደርሱ ስለሆነ በአካባቢያችን የሚኖሩ ትንኞችን ለማስወገድ ቆርጠን መነሳት ይኖርብናል ማለት ነው ስለዚህ በአካባቢያችን ብዙ አይነት ትንኞች አሉ ከሚያመጡብን ችግሮች ለመቆጠብ ሁላችንም በአካባቢያችን የሚኖሩ ትንኞችን ማስወገድ ያስፈልገናል ስለዚህ ንጽህናችንን መጠበቅ ትልቁ

አዎ የአምራር ሚና አለኝ። ለምንድነው ይሄን ያልኩት? ለቤታችን በተለይ በቤተሰቡ እስከ እናትና ከአባቴ ጋር በምኖርበት ጊዜ። የመጀመሪያ ልጅ ነኝ። ስለዚህ እኔ ትልቅ ሀላፊነት የሚጠበቅብኝ ነበርኩ ማለት ነው። ያ ማለት ከበታቼ ወይም ከእኔ ታች ከእኔ ቀጥለው የሚወለዱ ልጆች ሲመጡ። እነሱን ማገዝ ምን ማድረግ እንዳለባቸው ማስተማር ከእኔ የሚጠበቅ። የስራ ዘርፍ ስለነበረ በትክክልም አዎ የአመራር ሚና አለኝ ማለት ነው። አሁን አይደለም አሁን ትልቆኛለሁ ከህፃንነቴ ጀምሮ የነበረውን ነው እያወራሁ ያለሁት። ስለዚህ የመጀመሪያ ልጅ ስንሆን የአመራርነት ሚና የሚኖረን ገና ከህፃንነታችን ጀምሮ ነው ማለት ነው። በና ስራዎች እድሜ ውስጥ እያለን ጀምሮ የአመራር ሚና ይኖረናል ማለት ነው። ስለዚህ እኔ የመጀመሪያ ልጅ እንደመሆን የመጣን የአመራር ሚና አለኝ ማለት ነው። ከዛ ባሻገር አሁን ትልቁ የአመራር ሚና የሰው ልጅ የሚረጋገጠው ወይም ደግሞ ቼክ የሚደረገው በቤተሰብ ውስጥ ነው። አሁን ቤተሰብ መስርቻለሁ ሚስት አለችኝ ልጆች አሉኝ። ስለዚህ በዚህም ምክንያት ቤተሰቤን መምራት በትክክል የማልችል ከሆነ ከባድ ነው የሚሆነው ማለት ነው። ስለዚህ አንድ ሰው የአመራርነት ሚና አለኝ ሲል በመጀመሪያ ደረጃ ቤተሰቡን በደንብ መምራት መቻል አለበት። ስለዚህ እኔ ደግሞ ቤተሰቤን ቀጥ አድርጌ በትክክለኛው መንገድ እየመራሁ ስለሆነ የአመራርነት ሚና አለኝ ብዬ ብናገር ማጋነን አይሆንም ማለት ነው። የአመራርነት ሚና ማለት ለምሳሌ ወር ከሰራሁ በኋላ የሰራሁበትን እቤት ይዤ እሄዳለሁ ወይም ደሞዜን እቤት ይዤ እሄዳለሁ። በትክክለኛነት የአምረርነት ሚናዬን ተጠቅሜ እንዴት አድርጌ ለወር እንዲበቀኝ አድርጌ ይሄን ደሞዝ መጠቀም አለብኝ። ብዬ የምሰራው ነገር በትክክል ምን ያክል ቤቴን መምራት እንደምትችል የሚያሳይ ነገር ነው። ስለዚህ የአመራርነት ሚና አለኝ ያልኩት በምክንያት ነው ማለት ነው። ስለዚህ ቤተሰቤን መምራት ከቻልኩ የትኛውም አይነት ድርጅት ቢመጣ መምራት እችላለሁ ማለት ነው። ምክንያቱም ቤተሰብ አንድ ትልቅ ድርጅት ነው። ስለዚህ ቤተሰብን ማስተዳደር መቻል ማለት አንድ ትልቅ ድርጅት መምራት ወይም ማስተዳደር መቻል ማለት ነው ይሄ ነው። የአመራርነት ሚና ማለት ከዛ ባሻገር በጣም በተደጋጋሚ በተለያዩ ክፍሎች ውስጥ ለማንሳት ሞክሬያለሁ። የእግር ኳስ አሰልጣኝ መሆን እፈልጋለሁ የእግር ኳስ አሰልጣኝ መሆን እፈልጋለሁ ስል በትልቅ ደረጃ ማለቴ ነው። እንጂ እስካሁን የእግር ኳስ ቡድኖችን ያሰለጠንኩባቸው ጊዜዎች አሉ። ያ ማለት አንድ ሰው አንድን ትልቅ የእግር ኳስ ቡድን አሰለጠነ ወይም ማሰልጠን ቻለ ማለት የአመራር ብቃት አለው ወይም የአመራር ሚና አለው ማለት ነው። ስለዚህ ያንን ቡድን በደንብ አዋቅሬ ከዛ ባሻገር የትኛው በረኛ ይሆናል የትኞቹ ተከላካይ ይሆናሉ። የትኞቹ አማካኝ ይሆናሉ የትኞቹ አጥቂ ይሆናሉ የሚለውን ነገር ወስኖ ለቡድኑ የሆኑ አስራ አንድ ተጫዋቾችን ተቀያሪ የሆኑ ደግሞ ቀሪ ስምንት ወይም ዘጠኝ ተጫዋቾችን ማስቀመጥ መቻል ይሄ የአመራርነት ሚና ነው። ወይም የአመራር ሚና ነው ብዬ አስባለሁ ስለዚህ በዚህ ረገድ የአመራር ሚና አለኝ ማለት ነው። ከዛ ባሻገር አሁን እየሰራሁ ያለሁበት ክፍል በመስሪያ ቤታችን በኩል ወይም በካምፓኒያችን በኩል ወይም በድርጅታችን በኩል ማለቴ ነው። አሁን እየሰራሁበት ያለሁት ክፍል ቡድን መሪነት በቡድን መሪነት ስራ ላይ ነው ያለውት። አንድ ሰው ቡድን መምራት ቻለ ማለት የአመራርነት ሚና አለው ማለት ነው። የትኛው ስራ በየትኛው ቀን በየትኛው ሰዓት መሰራት እንዳለበት? የሳምንት ግምገማ ይኖረናል ሳምንቱ ሲያልቅ ከሰኞ እስከ አርብ ከሰራን በኋላ አርብ ላይ የሳምንታዊ ግምገማ ይኖረናል። ስለዚህ እንዴት ስራችንን ስናካሂድ ነበረ የትኞቹ ጠንካራ ጎናችን ናቸው? የትኞቹ ላይ ደግሞ ደካማ ሆነናል። ስለዚህ ጠንካራ ጎናችንን እንዴት እናስቀጥል ደካማ ጎናችንን ደግሞ እንዴት እናሻሽል የሚሉ ነገሮችን ይዤ ቀርባለሁ ማለት ነው። በሳምንቱ መጨረሻ ይሄ ማለት የአመራር ሚና አለኝ ማለት ነው። ይሄንን ግምገማ በመጠቀም ድክመቶቻችንን እናስተካክላለን ጥንካሬዎቻችንን እናስቀጥላለን ሌላም የምንጨምራቸው ነገሮች ካሉ እነዛን ነገሮች ላይ በመጨመር ስራችንን የተዋጣ የተሳለጠ ማድረግ እንችላለን ማለት ነው። ስለዚህ የአመራር ሚና አለህ የሚለው ከመደበኛ ስራዬ ጋር እያይዤ የአመራር ሚና አለኝ ማለት ነው። ሌላው ትልቁ እንደ አመራር ሚና መነሳት ያለበት በማህበረሰቡ ዘንድ ያለው ነው። እኛ ኢትዮጵያውያን የበለጠ የምንታወስባቸው ሁለት ነገሮች አሉ። በተለይ ከማህበረሰቡ ጋር ተያይዞ ማለት ነው። ለምሳሌ እድርን እና እቁብን ማንሳት እንችላለን። እድር አለን እድራችንን የምንመራው እኛው ራሳችን እዛው ከማህበር ውስጥ የተወጣጣን ሰዎች ነን። ስለዚህ እድርን እድር በደንብ እንመራለን። እቁብም ይኖረናል የተወሰነ የተወሰነ ሳንቲም እየጣልን በእጣ ለሚደርሰው ሰው መስጠት ማለት ነው። ያ ማለት ኑሯችንን ለመደጎም የምንጠቀምበት ሌላው መንገድ ነው። ስለዚህ እንደ አጠቃላይ የአመራርነት ሚና አለህ ለሚለው ጥያቄ አዎ የአመራርነት ሚና አለኝ። የአመራርነት ሚና ያለኝ ደግሞ በአንድና በሁለት ጉዳዮች ሳይሆን በብዙ መልኩ በብዙ ዘርፍ ያመራር

ለሌሎች ማስተማር እችላለሁ ምክንያቱም ከልምድም ከተማርኳቸው ሙያዎችም አንፃር ብዙ እውቀት ያለኝ ሰው ነኝ ብዬ አስባለሁ ስለዚህ ለሌሎች ማስተማር እችላለሁ ያለኝን ነገር ለሌሎች ማካፈል እችላለሁ ማለት ነው ለምሳሌ ለሌሎች እውቀት ማካፈል ወይም ማስተማር እችላለሁ ስዕል በመጀመሪያ የመጀመሪያ ዲግሪ ስመረቅ የተመረኩበት በሂሳብ መምህርነት ነው ስለዚህ ይህንን ሞያ በመጠቀም ለስምንት አመታት ያክል አስተምሬያለሁ ስለዚህ ይሄን ማለት ምን ማለት ነው ለሌሎች ማስተማር እንደምችል ማሳያ መሆን ይችላል ማለት ነው ያስተማርኳቸው ተማሪዎች አሁን ብዙ ቦታዎች ላይ ደርሰዋል ያ ማለት ተማሪዎች ከእኔ መማር ችለዋል ማለት ነው ስለዚህ ለሌሎች ማስተማር እችላለሁ ማለት ነው ከክህሎት አንፃር ደግሞ ማየት የምንችል ከሆነ ለምሳሌ እኔ ዩቲዩብ አካውንት አለኝ ዩቲዩብ አካውንቴን መጠቀም ከጀመርኩ በጣም ብዙ ጊዜ ነው ዩቲዩብ አካውንት መክፈት የሚፈልጉ ሰዎች ካሉ ለእነሱ ለማስተማር የትኛውን ጊዜ ዝግጁ ነኝ የኔን እውቀት ተጠቅመውም ዩቲዩብ አካውንታቸውን ከፍተው በዩቲዩብ ገንዘብ እየሰሩ ያሉ ብዙ ሰዎች አሉ ስለዚህ ለሌሎች ማስተማር ያለኝን ነገር ማካፈል እውቀቴን መስጠት እችላለሁ ማለት ነው ሌላው ይሄን ማስተማር ወይም ደግሞ ለሌሎቹ ማስተማር መቻል እንደ ገቢ ምንጬም ነው አንዳንድ ጊዜ ሳየው ማለት ነው እንደተናገርኩት ወይም ቅድም እንዳልኩት የተመረኩበት ሙያ በመምህርነት ነው የመጀመሪያው ሙያዬ ያንን ሙያ በመጠቀም ወይም ተማሪዎችን በማስተማር ደሞዝ የምበላበትም አይነት ጊዜ ላይ ስለነበርኩ ለሌሎች ማስተማር እችላለሁ ወይም ችያለሁ ማለት እችላለሁ ሌላው ብዙ ጊዜ እንደ ትምህርት አንቆጥረውም ግን ትምህርት ነው ብዬ እኔ አምናለሁ ምክንያቱም ከልምድ የሚመጡ ትምህርቶች ከምንም ነገር ጋር የሚወዳደሩ ናቸው ብዬ አላስብም ለምሳሌ ዛሬ ከዩኒቨርሲቲ ተመርቆ የወጣ ተማሪና ዲግሪ ይዞ የወጣ ተማሪና አስራ አምስት ወይም ሃያ አመት ያክል በ በዛ ሙያ ወይም ደግሞ ያ ልጁ በተመረቀበት ሙያ ሲሰራ የቆየ ግን ምንም አይነት ሰርተፊኬት ምንም አይነት ወረቀት የሌለው ሰው ብናወዳድራቸው በተአምር አይገናኙም ሲሰራበት የቆየው ሰው የተሻለ እውቀት አለው ይሄ የሚያሳየው ምንድነው ልምድ ከምንም ነገር በላይ ትምህርት ነው ማለት ነው እውቀት ነው ማለት ነው ስለዚህ ለሌሎች ማስተማር ከምንም ነገር በላይ ከልምድ የሚመጣ ከሆነ በጣም የተጨበጠ አይነት እውቀት ማስተላለፍ ይችላል ማለት ነው ስለዚህ ለሌሎች ማስተማር የምችልባቸው ከምችልባቸው ምክንያቶች አንዱ ልምድ ነው ማለት ነው ከልምድ ያገኟቸውን ነገሮች ለሌሎች ለማስተላለፍ እና ለሌሎችን ለማስተማር የምትጠቀምባቸውን ጊዜዎች ብዙ ናቸው ለምሳሌ ሰዎች በመጋጨት ምንም አይነት ጥቅም ማግኘት እንደማይችሉ ማስተማር በጣም ብዙ ጊዜ የምጠቀምበት ነገር ነው ለምሳሌ ሁለት ልጆች ተጋጭተው ምናልባት አንዱ ተበድሎ አንዱ ተበድሎ ሊሆን ይችላል ግን ይቅር መባበል ላይችሉ ይችላሉ አንዱ አንዱን ለማጥቃት ከዛ በኋላ ሊቀጥሉና ከዛ በኋላ ሂደቱ እየቀጠለ እየቀጠለ ሄዶ መጨረሻው ጥሩ ያልሆነ ቦታ ላይ ሊደርስ ይችላል ስለዚህ እነዚህ ልጆች ሰብሰብ አድርጎ ቁጭ አድርጎ ካለን ልምድ አንፃር ምክንያቱም ልክ እንደነሱ እኛም በእድሜያችን ተጋጭተን ተፈነካክተን ነው ያደግነው ስለዚህ ያተረፍነውን ነገር ያጣነውን ነገር ለእነሱ ቁጭ አድርገን ማስተማር ግድ ይለናል ማለት ነው ስለዚህ ለሌሎች ማስተማር ትችላለህ? ተብሎ ለሚጠየቅ ጥያቄ ምላሽ የሚሆነው እነዚህ ልጆች ቁጭ እናደርጋቸውና እኔ በአንተ እድሜ እያለሁ እንደዚህ እንደዚህ አይነት ስህተቶችን ሰርቼ እነዛን ስህተቶች በመስራቴ ምክንያት እነዚህን እነዚህን እነዚህን ነገሮች አጥቻለሁ ጓደኛዬ ደግሞ እንደዚህ አይነት ችግሮች ገጥመውት በትዕግስትና በማስተዋል ያንን ጊዜ በማለፉ እንደዚህ እንደዚህ እንደዚህ አይነት ጥቅሞች አግኝቷል ስለዚህ እናንተ አሁን መማር ያለባችሁ ከእኛ አንተ ከዚህ ልጅ ጋር ተጣልተሃል ይሄንን ይሄንን ይሄንን ነገር ብታደርግ እንደዚህ አይነት ነገር ታጣለህ እንደዚህ ብታደርግ ግን እንደዚህ አይነት ጥቅሞች ታገኛለህ በተቻለ መጠን መጋጨትን ወደ ጎን አድርጋችሁ ብትታረቁና አብራችሁ በፍቅር ብትቀጥሉ ወይም በፍቅር ብትኖሩ ብዙ ጥቅሞችን ታገኛላችሁ ሰላም ይኖራችኋል ስትገቡ ስትወጡ ኔጌቲቭ ኢነርጂ ከጭንቅላታችሁ አይመነጭም ሰላማዊ የሆነ ህይወት ትመራላችሁ የሚል ትምህርትን እሰጣቸዋለሁ ማለት ነው ምክንያቱም ብዙ ጊዜ ወጣት ሆነን የምናስበው ሀሳብ እና እድሜያችን ሲጨምር የሚኖረን ሀሳብ እኩል አይሆንም ስለዚህ በወጣትነታችን እኛ ያጠፋናቸውን ጥፋቶች አሁን ያለው ትውልድ እንደዚህ አይነት ስህተቶች እንዳይሰራ እኛ ለሌሎች ወይም ለአሁን ላለው ትውልድ ማስተማር ግድ ይለናል ማለት ነው ስለዚህ እንደዚህ አይነት ለማህበረሰቡ የሚጠቅሙ ምክሮችንና ትምህርቶችን ስለምሰጥ እኔ ለሌሎች ማስተማር እችላለሁ ብዬ አምናለሁ ማለት ነው ስለዚህ ለሌሎች ማስተማር ከብዙ ነገር አንፃር ነው ከእውቀት አንፃር ሊሆን ይችላል ከልምድ አንፃር ሊሆን ይችላል ስለዚህ ከእውቀትም ይሁን ከልምድም ይሁን ከክህሎት ለሌሎች ሌሎችን እኔ ማስተማር እችላለሁ

ስነ ጥበብ እወዳለሁ። እንደሚታወቀው እኛ ሀገራችን ኢትዮጵያ በብዙ ካልቸሮች ወይም በብዙ ባህሎች የተዋበች ሀገር ናት። ስለዚህ ስነ ጥበብ በመጠቀም እያንዳንዱን ባህል ለአለማችን ማስተዋወቅ በደንብ የሚቻልበት አይነት ሁኔታ አለ። ስለዚህ ስነ ጥበብን ማንኛውም ጤነኛ የሆነ ሰው ሊወደው ይችላል ብዬ አምናለሁ። ለምሳሌ በስነ ጥበብ ብዙ ነገሮችን ማድረግ እንችላለን። ስነ ጥበብ ማለት ሰው ያለውን ሀሳብ ያለውን ስሜት ያለውን ልምድ ያለውን የፈጠራ ችሎታ በተለያዩ መንገዶች የሚገልጽበት ነው ማለት ነው። ብዙ ጊዜ ስለ ስነ ጥበብ ሲነሳ ብዙ ሰዎች የሚያስቡት ስዕልን ብቻ ነው። እርግጥ ነው ስዕል አንዱ የስነ ጥበብ አይነት ነው እንደ እኔ አስተሳሰብ ማለት ነው። ስለዚህ አንድ ሰው ስዕልን ተጠቅሞ የራሱን ፍላጎቶች የራሱን ሀሳቦች የራሱን ስሜቶች የራሱን ልምዶች የራሱን የፈጠራ ችሎታዎች አንጸባርቆ ሊያሳይና በራሱ መንገድ ሊተረጉማቸውና ለሰዎችም ሊያስረዳ የሚችልበት መንገድ እንዳለ እንረዳለን። ጥበቡም በጣም ደስ ይለኛል በጣም እወደዋለሁ ብዙ ቦታዎችን ከስዕል ጋር በተያያዘ ኤግዚቢሽኖች ላይ ተሳትፌ አውቃለሁ። የተለያዩ ቦታዎች ላይ የብዙ ሰዎችን ስራ ጎብኝቼ አውቃለሁ። የስዕል ጥበብ በጣም የረቀቀ ነው ነገር ግን ስለ ስነ ጥበብ ስናወራ ብዙ ነገሮች አሉ በውስጡ እንደ እኔ ማለት ነው። ስዕልን ስዕል እንዳለ ሆኖ ከስዕል ሌላ እነዚህ በቅርጽ የሚሰሩ ቅርጻ ቅርጾች ማለት ነው። ትላልቅ ቅርጻ ቅርጾች ትላልቅ ሀውልቶች ተሰርተው የእነዚያ የስነ ጥበብ ውጤት ናቸው። ስለዚህ እንደዚህ አይነት ቦታዎችን ማየት የስነ ጥበብ ውጤቶችን የፈጠራ ስራዎችን መጎብኘት በጣም ከሚያስደስትኝ ከምወዳቸው ነገሮች መካከል ናቸው ማለት ነው። እንደዚሁ በስነ ጥበብ ውስጥ ሌሎቹን ማንሳት ካለብን ለምሳሌ የዳንስ ትርኢት አለ ይሄ ራሱ የስነ ጥበብ አንድ አካል ነው። ለምሳሌ እኛ ሀገር ኢትዮጵያ ውስጥ ስንኖር ብዙ አይነት ባህል እንዳለ ቅድም ተናግሬያለሁ። ለምሳሌ የጎጃሙ ባህል ከወሎ ባህል ጋር የተለያየ ነው የኦሮሞ ባህል ከስልጤው ባህር ጋር ባህል ጋር የተለያየ ነው። ስለዚህ እያንዳንዱ የራሱ የሆነ የዳንስ ስርዓት አለው ስለዚህ እነዚህን በቲያትር መልኩ አዘጋጅቶ ማቅረብ በራሱ አንድ ስነ ጥበብ ነው ብዬ አምናለሁ። ስለዚህ እንደዚህ አይነት ፕሮግራሞችን መከታተልም በጣም እወዳለሁ ማለት ነው። ቲያትር ብቻ አይደለም ለምሳሌ የግጥም ድርሰቶች ሁሉ ይኖራሉ በስነ ጥበብ ተዋዝተው የሚቀርቡ ማለት ነው። የሆነን ሀሳብ ማስተላለፍ ሲፈለግ ግጥምን ተጠቅሞ በቀላሉ ብዙ ሀሳብን በተወሰኑ ስንኞች ወይም በተወሰኑ በአንድ በሁለት በሶስት ፔጆች ወይም ገጾች ሚቀረብበት መንገድ ማለት ነው። ስለዚህ ስለ ስነ ጥበብ ስናወራ በነገራችን ላይ ባህር ነው። ወይም በጣም ሰፊ ነው። ስለዚህ ስለ ስነ ጥበብ ስናወራ ምናልባት ስለ ስዕል ልናወራ እንችላለን። ስለ ቲያትሪካል ወይም ቲያትር ስለ በቲያትር መልኩ ስለሚቀርብ ዳንስ ልናወራ እንችላለን። ቅርጻ ቅርጽን ከመስራት ጋር አያይዘን ልናወራ እንችላለን። ግጥምን መሰረት አድርጎ የሚቀርቡ የተለያዩ የስነ ጥበብ ስራዎች አሉ። እንደገና በተጨማሪ የስነ ጽሁፍም አሉ ስነ ጥበብ ስንል ከጽሁፍ ጋርም ተያይዞ ሊሆን ይችላል መነባንቦች ሊሆኑ ይችላሉ። ስለዚህ ይሄ ስነ ጥበብ የምንለው ነገር ጠባብ የሚሆን አይደለም በጣም ሰፊ ነው። ስለዚህ እንደ አጠቃላይ እኔ ስነ ጥበብ በጣም ነው የምወደው ስነ ጥበብ ሲባል ግን እንዳልኩት አንድ እና ሁለት አይደሉም የተለያዩ ሴዕሎችን ጎብኝቼ እንደማውቅ ተናግሬያለሁ። የተለያዩ የግጥም የግጥም መድበሎች ሲቀርቡ በተለይ እንደዚህ ከስነ ጥበብ ጋር የተያያዙ የግጥም መድበሎች ሲቀርቡ ተሳትፌ አውቃለሁ ያ ማለት በእነዚህ ቦታዎች ላይ ተሳተፍኩ ማለት ለእነዚህ ያለኝ ፍቅር ከፍ ያለ ነው ማለት ነው። እንደ ኢትዮጵያ እንደ ሀገራችን ደግሞ ከአንዱ አካባቢ ሆነን የአንዱን አካባቢ ባህል ላናውቅ እንችላለን ስለዚህ እንደዚህ አይነት የስነ ጥበብ ምሽቶች ሲኖሩ ወይም የስነ ጥበብ ዝግጅቶች ሲኖሩ እነዚያ አይነት ዝግጅቶች ላይ እንሳተፋለን ወይም ደግሞ ሰፍ ብለን ቀርበን የምናይባቸው ጊዜዎች አሉ ማለት ነው። ስለዚህ እኔ በጣም በስነ ጥበብ ዙሪያ በጣም ስሜታዊ ነኝ። ያ ማለት በስነ ጥበብ አማካኝነት ብዙ ጊዜ ሀገራችን በተለያዩ የውጪ ሀገራት እንዳልተደፈረች ወይም ደግሞ ቅኝ እንዳልተገዛች ይታወቃል። ስለዚህ ይሄንን ሂደት ወይም ይህንን ሁነት በተለያየ አይነት መልኩ የሚገልጹ ስሜታዊ የሚያደርጉ በቀረርቶ በሽለላና በመሳሰሉት ነገሮች የሀገራችንን ጥንካሬና ብርታት አንድነት የሚገልጹ የሀገራችንን ፍቅር የሚገልጹ የሀገራችንን ሰላም የሚገልጹ ነገሮች ስለሚቀርቡ። ለስነ ጥበብ በጣም ቅርብ ነኝ እላለው። ስለዚህ እኔ ስነ ጥበብን በጣም ነው የምወደው በተለይ በተለይ ከስሜት ጋር ከልምድ ጋር ከፈጠራ ችሎታ ጋር አያይዘው አዋዝተው ስነ ጥበብን ሲያቀርቡ የበለጠ ስሜቴን የሚገዛ ነገር ነው ስለዚህ እኔ ስነ ጥበብ በጣም ነው የምወደው። ወደፊት የምከታተለው

የመጠጥ ውሃን ከየት እንደማገኝ ከመግለጼ በፊት እንዴት አሁን በዚህ ሰዓት በውሃ ችግር ምክንያት ምን አይነት ችግሮች እየተፈጠሩ አሉ ሚለውን ነገር ማየት አስፈላጊ ነው ብዬ አምናለሁ። የመጠጥ ውሃን ከየትም ልናገኘው እንችላለን ነገር ግን ስለ ጥራቱ ስለ ንጽህናው እርግጠኛ ሆነን አፋችንን ሞልተን ማውራት ምንችልበት ጊዜ ላይ አይደለም ያለነው። ምን ለማለት ፈልጌ ነው የመጠጥ ውሃ ከምናገኝባቸው መንገዶች መካከል ብዙዎቹን መጥቀስ እችላለሁ። ግን ውሃው ከመጣ በኋላ ንጹህ ነው ማለት እና በአፋችን ሙሉ ለመናገር በጣም የተቸገርንበት ጊዜ አለ። እንደሚታወቀው የመጠጥ ውሃ ከመንግስት የቧንቧ ዝርጋታዎች ላይ ወይም ከ ቧንቧ ልናገኘው እንችላለን። ቀጥታ ቀርተን ነበር ከዚህ በፊት የምንጠጣው ነገር ግን ለተለያዩ ከውሃ ወለድ በሽታዎች ጋር የተያዙ ችግሮች እየዳረገ ነው የመጣበት ሁኔታ ስለሆነ ያለው ንጽህናውን ለመጠበቅ ሌሎችም ተጨማሪ መንገዶችን እንጠቀማለን ማለት ነው። ስለዚህ እንደ አጠቃላይ ጠቅለል አድርጌ እዚህ ጋር ለመመለስ ስሞክር። የመጠጥ ውሃን የማገኘው ወይም የማገኝበት ቦታ ከየትም ሊሆን ይችላል። ምንጩ ነገር ግን እቤት ካመጣሁት ወይም ወደ ቤት ካስገባሁት ወይም ለመጠጥ ለማዘጋጀት ካሰብኩት በኋላ የማጣሪያ ማሽኖች እጠቀማለሁ ማለት ነው። ካላጣራሁት ከየትም ቢመጣ ብጠቀም ለተለያዩ ውሃ ወለድ በሽታዎች ስለሚያጋልጠኝ ማለት ነው። ስለዚህ የመጠጥ ውሃን ከቧንቧ ልናገኝ እንችላለን ወይም ከተዘረጉት ከቧንቧ መስመሮች ልናገኝ እንችላለን። ሌላው ብዙ ጊዜ ቧንቧ ማይኖርበት ጊዜ ስላለ ተፈጥሮአዊ የሆኑ ውሃዎች ግን በዙሪያችን አሉ። ወንዞች አካባቢ የሚገኙ ውሃዎች አሉ ምንጭ ብለን የምንጠራቸው ማለት ነው። ስለዚህ ከነዛ ምንጮች በምንፈልገው መጠን በትራንስፖርት ተጠቅመን ሊሆን ይችላል ወይም ደግሞ ራሳችን በመሸከም ሊሆን ይችላል። ሄደን ከነዛ ምንጮች እናመጣለን ወይም ቀርተን እናመጣለን ማለት ነው ካመጣን በኋላ ግን ከመጠጣታችን በፊት በማጣሪያዎቹ ውስጥ ከተን የውሃዎቹን ንጽህና እንጠብቃለን ማለት ነው። የውሃ ማጣሪያዎች አሁን ላይ ዘመናዊው በሆነ መልኩ በተመጣጣኝ ዋጋ ከተለያዩ ቦታዎች እየተሸጡት ስለሆነ ከነዛ አካባቢዎች ማጣሪያዎችን ገዝተን በነዛ ማጣሪያዎች እያጣራን ነው የምንጠጣው ማለት ነው። እኔ አሁን በፊት በጣም ሆዴን ያመኝ ነበር በምን ምክንያት በእነዚህ በውሃ ወለድ በሽታዎች ምክንያት ማለት ነው። ስለዚህ እነዚህን የውሃ ወለድ በሽታዎች ለማስወገድ ያለኝ አማራጭ ሌላ ሜካኒዝም ወይም ሌላ ዘዴ ማስወገጃ ዘዴ መምረጥ ነው ማለት ነው። ስለዚህ እኔ የመረጥኩት መንገድ ምንድነው? ከየትም ይምጣ ከየትም ውሃው ከመጣ በኋላ ውሃውን የማጣራበት ወይም ደግሞ ውሃውን የማክምበት መንገድ መጠቀም መቻል አለብኝ ማለት ነው። ስለዚህ የማጣሪያ ማሽኖች አሉ። የመጣሪያ እቃዎች አሉ ስለዚህ ውሃውን ካጣራሁ በኋላ ነው ቀድቼ ምጠጣው ማለት ነው። ስለዚህ ከከቧንቧም የቀዳሁትን ውሃ ማጣሪያ ውስጥ ጨምሬ በማጣሪያው አልፎ ልጠጣ በምችልበት ቦታ ላይ የተጠራቀመውን ውሃ ነው። ቀድቼ ልጠጣ ምችለው እንጂ ቀጥታ ከቧንቧ የመጣውን ውሃ ልጠጣ አልችልም ማለት ነው። ስለዚህ የመጠጥ ውሃን ከየት ታገኛለህ የሚለው? የመጠጥ ውሃ የሚል ስያሜ ከሰጠነው በኋላ ላገኝ የምችለው ከማጣሪያ ነው ማለት ነው። አለበለዚያ ግን ልክ እንደመጣ ከየትም ቦታ የመጣን ውሃ የመጠጥ ውሃ ብዬ ልጠራው አልችልም ማለት ነው። ስለዚህ የመጠጥ ውሃን ከቧንቧ ልናገኝ እንችላለን። ቅድም እንዳልኩት ከወንዝ ወይም ከምንጭ ሄደን ልናመጣው እንችላለን። አንዳንዴም ወንዝ ሄደን ማምጣት ማንችል ከሆነና ቧንቧን ማግኘት ማንችል ከሆነ እንደገና በዛ ሰሞን ዝናብ ሚሆን ከሆነ የመጠጥ ውሃን ከዝናብ ልናገኘው እንችላለን ማለት ነው። ነገር ግን ቀጥታ ከዝናብ የወረደውን ውሃ ለመጠጥ አገልግሎት እናውለዋለን ሳይሆን በማጣሪያ ተጠቅመን ንጹህ ካደረግነው በኋላ ለመጠጥ እንጠቀምበታለን ማለት ነው። እንደ አጠቃላይ የመጠጥ ውሃን የምናገኝባቸው መንገዶች እነዚህ አሁን የገለጽኳቸው ሆነው እያለ ከሌላም የመጠጥ ውሃን ማግኘት እንችላለን ለምሳሌ ከከርሰ ምድር የወጣን ውሃ ለመጠጥነት ልንጠቀምበት እንችላለን። እንደሚታወቀው በዚህ ጊዜ የመጠጥ ውሃ ችግር በየአካባቢያችን በከፍተኛ ሁኔታ ተንሰራፍቶ ያለ ስለሆነ። ብዙ ጊዜ ችግራችንን በዘላቂ በዘላቂነት ለመፍታት ስንፈልግ። ወይም በቤታችን አጠገብ ጉድጓድ ከፍተኛ ርዝመት ያለው ጉድጓድ ልናስቆፍር እንችላለን። የከርሰ ምድርን ውሃ ለማግኘት ማለት ነው። ስለዚህ የከርሰ ምድርን ውሃ ካገኘን በኋላ ማሽን ወይም ደግሞ በተለያዩ መሳቢያ መንገዶች ስበን ወደ ላይ ልናወጣው እንችላለን ውሃውን ማለት ነው። ያንን ያወጣነውን ውሃ ግን ቀጥታ ከመጠጣት ይልቅ በማጣሪያ ማሽኖች ውስጥ ጨምረን በደንብ ከተጣራ በኋላ ለጤናችን ተስማሚ መሆኑን አረጋግጠን ነው ወደ ጥቅም ማዋል ያለብን ስለዚህ የመጠጥ ውሃን ከብዙ ቦታዎች ልናገኝ እንችላለን። ከእነዚህም ቦታዎች ቅድም እንዳልኩት ከቧንቧን ልናገኝ እንችላለን ከመደበኛው መስመር ከምንጭ ልናገኝ እንችላለን። ከዝናብ ልናገኝ እንችላለን ወይም ደግሞ ከከርሰ ምድር ውሃ ልናገኝ እንችላለን

እርግጥ ነው ሁላችንም የምንፈልጋቸው የስራ አይነቶች ይኖራሉ። ስለዚህ የስራ ምኞቴን እኔ ለመግለጽ ያክል ብዙ አይነት የስራ ምኞት ነበሩኝ። ህፃን እያለሁ ወይም ትንሽ እያለሁ። ነገር ግን አሁን ከፍ ካልን በኋላ ብዙ ጊዜ የስራ ምኞታችን መሰረት የሚያደርገው ከምናገኘው ገቢ ጋር ነው ገቢያችን ሀሪፍ የሚሆን ከሆነ የትኛውም አይነት ስራ ቢሆን የምንመርጠው ሊሆን ይችላል ማለት ነው። ምን ለማለት ፈልጌ ነው? ለመኖር የግድ ገቢ ያስፈልገናል ገቢያችን ጥሩ ከሆነ ጥሩ እንኖራለን ማለት ነው። ስለዚህ ጥሩ ኑሮ ለመኖር ደግሞ ጥሩ ስራዎች መስራት ያስፈልጋል። በርግጥ እኔ ህፃን እያለሁ ጀምሮ ለመስራት እመኛቸው ከነበሩት ስራዎች አንዱ ኢንጂነርነት ነበር። አሁን ላይ ኢንጂነር ነኝ። በተለይ ሲቪል ኢንጂነር ወይም ሲቪል መሃንዲስ ማለት ነው። ስለዚህ ሲቪል መሃንዲስ በመሆኔ ምክንያት ግን ማግኘት የሚገባኝን ገቢ ያክል እኔ የምፈልገውን የሚበቃኝን ገቢ ያክል እያገኘሁበት አይደለም። ስለዚህ መሆን የምንፈልገውና የመሆን የምንፈልገውን ከሆንን በኋላ የምናገኘው ገቢ። በጣም የማይጣጣምልንና ህይወታችንን ማስተካከል የማይችል ከሆነ ሌሎች የምንፈልጋቸው ሌሎች ስራዎች ደግሞ ሊኖሩ ይችላሉ ወደ ህይወታችን ማለት ነው። በርግጥ አሁንም የምናገረው በህፃንነቴ ከምመኛቸው የሙያ አይነቶች ነው። ስለዚህ ህፃን እያለሁ ከምመኛቸው አንዱ እና ትልቁ ስራ ወይም ትልቁ ሙያ የአሰልጣኝነት ሙያ ነው። የእግር ኳስ አሰልጣኝ መሆን ከህፃንነቴ ጀምሮ እመኝ ነበር ምክንያቱም ኳስ እያየሁ ነው ያደግኩት። የእግር ኳስ እያየሁ ነው ያደግኩት በእግር ኳስ ውስጥ ያሉ አሰልጣኞች ምን ያክል ተጽዕኖ ፈጣሪ እንደሆኑ እያየሁ ነው ያደግኩት። ምን ያክል ውጤት ውጤት ሲያመጡ ገቢያቸው ከፍ ያለ እንደሆነ ለፊርማ የሚከፍሉት ለማሰልጠን ፊርማ የሚከፍሉት የሚከፈላቸው ማለቴ ነው። እነዚህ እነዚህ ነገሮች እያየሁ ነው ተጽዕኖቻቸውን እያየሁ ነው ያደግኩት ምናልባት ባደግኩበት አካባቢም የእግር ኳስ አሰልጣኝ ልጆቹም ስለነበሩ እነሱንም እያየሁ ስለነበር ያደግኩት። የነሱ ጤናማ የሆነ ተጽዕኖ እኔ ላይ አርፏል ማለት ነው። ስለዚህ እኔ እሰራለሁ ወይም ደግሞ እንድሰራ እፈልጋለሁ እመኛለሁ ብዬ የማስባቸው የስራ ዘርፎች የመጀመሪያው ኢንጂነርነት ነበር እሱን አሳክቼዋለሁ ግን ከገበያ አንፃር ብዙ እየተመቸኝ አይደለም። ከዛ ባሻገር የኮችነት ወይም ደግሞ የአሰልጣኝነት ሙያ ነው እሱ ደግሞ በተወሰነ መጠን ይዤዋለሁ። ነገር ግን ከፍተኛ የሆኑ ስልጠናዎች በውጭ ሀገር የሚያስፈልጉት ሆኖ የተገኘ ስለሆነ የውጭ ሀገር ስልጠናዎችን እድሎች ማገኛት የሚችል ከሆነ ይህንን ሙያዬን የበለጠ ከፍ አድርጌ በዚህ ሙያ መስራት ብችል በጣም ደስ ይለኛል። ብዙ ጊዜ ህፃን እያለን የምንመኘውን የስራ ዘርፍ ከፍ ስንል ላናገኘው እንችላለን ወይም ማግኘት በጣም ከባድ ሊሆን ይችላል። ምክንያቱም በፊት የምንናገረው በጣም በብዙ መልኩ የሚሰማንን ስሜት ውስጣችንን ብቻ ማዳመጥ ነው የሚሆነው እንጂ ነባራዊ ሁኔታ ምን አይነት ሁኔታ ላይ እንዳለ መረዳት አንችልም አንደኛ ህፃኖችም ስለምንሆን ማለት ነው። ስለዚህ የስራ ምኞቶችህ ምኞቶቼ ምንድን ናቸው? የሚለውን ሳይ ቅድም ተናግሬያለሁ አንዱ ኢንጂነርነት ነው። ሁለተኛው ኮችነት ነው ማለት ነው። ከዛ ባሻገር ግን እነዚህን ሁለቱን መሆን ካልቻልኩና በእነዚህ በሁለቱ አጥጋቢ የሆነ ገንዘብ ወይም አጥጋቢ የሆነ እኔን ሊያኖረኝ የሚችል ገንዘብ ማግኘት የማልችል ከሆነ። ሌላው ሶስተኛ መሆን የምፈልገው የተዋጣለት በእውቀት ላይ የተመሰረተ ነጋዴ ነው የምሆን የምፈልገው። ነጋዴ ስል በልምድ የሚሰሩትን ሳይሆን በትክክል ከእኔ ከንግዱ አለም የሚጠበቀው እውቀት ኖሮኝ አመዛዝኜ ትንቢት ሰርቼ ትንቢት ሰርቼ ማለት ፕሪዲክት አድርጌ ይሄ ነገር ያዋጣኛል ይሄ በዚህ ነገር መስራት አለብኝ ብዬ በጥናት ላይ እየተመሠረተ የተዋጣለት ስራ የሚሰራ ነጋዴ ማለት ነው። በእርግጥ ነው አሁን በዘመናችን ብዙ ሰዎች የንግድ ስራቸውን የሚያሠሩት በተለያየ ሙያዎች በተሰማሩና በተመረቁ ሰዎች ነው። ነገር ግን በዛ ብቻ ውጤታማ መሆን እንችላለን ማለት አይቻልም። ስለዚህ ንግድን ስንሰራ ራሳችን በደንብ ያወቅነው ስራ ቢሆን ውስጡን ከመር ከመረመርን ካወቅን በኋላ የምንወስረው የምንወስነው ስራ ቢሆን እንደገና በቅርበት በእውቀት የምንመራው ቢሆን የበለጠ ውጤታማና ትርፋማ ስለሚያደርገን። እኔ አሁን በስራ ምኞቴ የሚሆነው ቅድም በገለጽኳቸው በሁለቱ ሙያዎች ላይ ውጤታማ የማንሆን ወይም ደግሞ ከተለያዩ ችግሮች አንፃር ውጤት ላይ መድረስ የማንችል የማልችል ከሆነ። ወደ ንግዱ አለም በቀላቀል የበለጠ ትርፋማ ውጤታማ እሆናለሁ ብዬ አስባለሁ። ስለዚህ ቅድም እንዳልኩት የመጀመሪያው ስራዬ ኢንጂነር ነው በዚህ ሙያ የተሻለ ባገኝና የተሻለ ብሠራበት ምኞቴ ነው። ከዛ ባሻገር ግን ቀጥሎ የሚሆነው ምኞቴ ኮች ነው። በእነዚህ በሁለቱ የማይዋጣልኝ ከሆነ ግን የተዋጣለት ነጋዴ መሆንን እመርጣለሁ

በትምህርት ቤት ውስጥ ብዙ አይነት ትምህርቶችን እወድ ነበር። ነገር ግን ወደ መጨረሻው አካባቢ ስፔሻላይዝ እያደረኩት የመጣሁት የሂሳብ ትምህርትን ስለሆነ በኋላም ወደ ኢንጂነሪንጉ ወይም ወደ ምህንድስናው ስለገባው የበለጠ ከሁሉም ትምህርቶች የምወደው የሂሳብ ትምህርት ነው። ለምን የሂሳብ ትምህርት ትወዳለህ የሚል ጥያቄ ሲመጣ? እንደሚታወቀው አለማችን ውስጥ አሁን ሂሳብን የሚወዱ ተማሪዎች በቁጥር ትንሽ ናቸው ምክንያቱም ሂሳብ በጣም ብዙ ውጣ ውረዶች ወይም በጣም ብዙ አስቸጋሪ ነገሮች አሉት ብዙ መረዳትን ጥልቅ የመረዳት አቅም እንዲጠይቃል በዚህም ምክንያት ብዙ ሰዎች የሂሳብ ትምህርትን አይወዱም። በተለይ አሁን ወደ ውጭ ሀገሮችን ስንሄድ ሂሳብ የሚወደውን ሰው ከሌሎች ትምህርቶችን ከሚወደው ሰው ጋር በጣም ዝቅተኛ ነው የሚሆነው። ስለዚህ ሂሳብ ትምህርት ለብዙዎቹ የሚያስቸግር ቢሆን እንኳን እኔ ሂሳብን ከትንሽነቴ ወይም ከትምህርት ቤት ጀምሮ ከህፃንነቴ ጀምሮ ሂሳብ ነክ የሆኑ ትምህርቶች በጣም የሚያስደስቱኝ ናቸው ማለት ነው። በአንጻሩ በተጨማሪ የስፖርት ትምህርትንም እወዳለሁ ለምን የስፖርት ትምህርት ወደድኩ ወደሚለውን ጥያቄ ወደ በኋላ እመጣበታለሁ። የሂሳብን አድምቼ ወይም ጨርሼ ልሄድ እዚህ ጋር ሂሳብ የምወድበት አንዱ ትልቁ ምክንያት በነገራችን ላይ ሂሳብ የሚችል ሰው ከሆነ ወይም በሂሳብ የተካነ ሂሳብን የሚያውቅ ሰው ከሆነ በአለማችን ውስጥ የራሱን ችሎ የማንም ድጋፍ ሳይፈልግ ብዙ ስራዎችን መስራት ይችላል። ለምሳሌ የሂሳብ አዋቂ መሆን ይችላል አካውንታንት መሆን ይችላል። የሂሳብ መምህር መሆን ይችላል። በኢንጂነሪንግ ዘርፍ ውስጥ የምንሰማራባቸው ሙያዎች በሙሉ የሂሳብ እውቀትን የሚጠይቁ ናቸው። ስለዚህ ሂሳብ ለሁሉም ነገር መሰረት ስለሆነ አንድ ሰው በሂሳብ ጎበዝ ከሆነ በሌሎቹ ጎበዝ ለመሆን የማያስቸግረው ስለሆነ የሂሳብ ትምህርትን በጣም እወዳለሁ። ስለዚህ በትምህርት ቤት የምወደው የትምህርት አይነት የሂሳብ ትምህርት ነበረ ማለት ነው። ከዛ ባሻገር ሂሳብ ላይ በጣም ሂሳብን እንደም እንደወደው ከሚያደርጉኝ ምክንያቶች አሉ። የቃላት ፕሮብሌሞች ናቸው ወይም ደግሞ ወርድ ፕሮብለምስ የምንላቸው ማለት ነው። የግድ የጭንቅላት ጨዋታ ይፈልጋሉ ማሰብ ይፈልጋሉ ማሰላሰል ይፈልጋሉ በጥልቅ ነገሮችን ማየት ያስፈልጋል። ስለዚህ እንደዚህ አይነት ነገሮች ደግሞ ለኔ ደስታን የሚፈጥሩኝ ነገሮች ስለሆኑ የሂሳብ ትምህርትን ከሌሎች ትምህርት አብልጬ ቦታ ሰጥቼ የምወደው ነው ማለት ነው። ከዛ ባሻገር የሂሳብ ትምህርት ላይ ጎበዝ ከሆንን በገሃዱ አለም ወይም በምንኖርበት አለም ችግር የመፍታት አቅማችን ከፍተኛ ነው የሚሆነው ብዙ ጊዜ ችግሮች በህይወት ይገጥሙናል። በሚገጥሙን ችግሮች ግን ተሰብረን ቁጭ ላለ ማለት የሂሳብ አቅማችን ከፍ ያለ ከሆነ በቀላሉ ለችግሮች መፍትሄ መፈለግ እንችላለን። ትኩረታችን ለምን ይሄ ችግር ገጠመኝ ላይ ሳይሆን ይሄ ችግር ኦልረዲ ሀፕን አድርጓል ይሄ ችግር ኦልረዲ አስቀድሞ ተከስቷል ስለዚህ እንዴት አድርገን መፍትሄውን የምፈልግለት ወደሚለው ፈጥነን እንድንሄድ ያግዘናል ማለት ነው። የሂሳብ ትምህርት ስለዚህ እኔ በትምህርት ቤት እያለሁ ከምወዳቸው ትምህርቶች የሂሳብ ትምህርት ነበረ ጥሩም ውጤት ነበረኝ ከዛ በኋላ ወደ ዩኒቨርሲቲም ከገባሁ በኋላ የተመረኩት በሂሳብ መምህርነት ነው። የመጀመሪያ ዲግሪ በሂሳብ መምህርነት ነው ምክንያቱም ለሂሳብ ትምህርት የነበረኝ አመለካከት በጣም ከፍተኛ ከመሆኑ ጋር ተያይዞ ማለት ነው። ስለዚህ የሂሳብ ችግሮችን ለመፍታት ጽኑ ፍላጎት ስለነበረኝ ሂሳብ ትምህርትን ከሁሉም ትምህርቶች የበለጠ አሁን አስበልጬ የምወደው የትምህርት አይነት ነበረ ማለት ነው። ከዛ በተጨማሪ ደግሞ የስፖርቱ ትምህርት በጣም ነው የምወደው። ለምን ወደሚለው ጥያቄ ስንመጣ በስፖርቱም በጣም ጥሩ አቅም ነበረኝ በተለይ በተለይ በእግር ኳስ ተክለ ቁመናዬ ቆንጆ ነው ጥሩ ነው። የኳስ ላይ ያለኝ ክህሎት እንደዚሁ ጥሩ ነው። ለኳሱ ያለኝ ፍላጎት ከፍተኛ ነው አንድ ሰው ደግሞ ተክለ ቁመናው ከፈቀደለት የተወሰነ በዛ በሚሰማራበት ሙያ እውቀት ካለው ደጋግሞ ያንን ሙያ የሚተገብረውና በየቀኑ ጊዜ የሚሰጠው ከሆነ የማይለወጥበት ምክንያት የለም። ለዛም ነው በስፖርቱ በጣም ጠንካራ ሆኜ ፍላጎቴም ከፍተኛ ሆኖ የቀጠልኩበትና አሁን ያለሁበት ደረጃ የደረስኩት ማለት ነው። ስለዚህ በትምህርት ቤት እያለሁ ወይም በትምህርት ቤት የምወደው የምወዳቸው ከምወዳቸው የትምህርት አይነቶች የመጀመሪያው ሂሳብ ነው። ሁለተኛው ደግሞ ስፖርት ነው ማለት ነው። ሁለቱም አሁን በዘመናችን ላይ በደንብ ተጽዕኖ ያላቸው ነገሮች ናቸው። እግር ኳሱም አሁን የት ደረጃ እንደደረሰ ምን ያክል ከፍ እንዳለ እያየን ነው። የሂሳብ ትምህርትም ደግሞ ለተለያዩ ጉዳዮች በምንም መልኩ የእሱን ተግባራዊ ሁኔታዎች መሰረት በማድረግ እየተሰሩ እንደሆነ እያየን ነው። ስለዚህ እኔ በትምህርት ቤት ውስጥ እያለሁ ከምወዳቸው ትምህርቶች መካከል አንዱ ሂሳብ ነው ሁለተኛው ደግሞ ስፖርት ነው ማለት ነው

ሾርባ በጣም ነው የምወደው ሾርባ ሲባል በራሱ በጣም ነው ደስ የሚለኝ። በዚህ ዘመን አሁን ብዙ ጊዜ ምግብ ቤት እንኳን ገብተን ምግብ ስናዝ። መጀመሪያ ላይ ልክ እንደ ምግብ ፍላጎት መክፈቻ ሾርባ ይመጣልናል ሾርባ ከተጠቀምን በኋላ ወይም ፎርባ ከጠጣን በኋላ ነው ወደ ዋናው ምግባችን የምንመጣው ይሄ ጥሩ ልምድ ነው ብዬ አምናለሁ። እንደኔ ስለዚህ ሾርባ በጣም ወሳኝ ነገር ነው። አንደኛ ሰውነት የሚሆንን ነገር ነው እና ሾርባን መጠቀም አዘወትራለሁ። በነገራችን ላይ እቤት ቤቴ ሾርባ በጣም ብዙ ጊዜ ነው የሚሰራው በየቀኑ እንኳን ባይሰራ ቢያንስ ቢያንስ በትንሹ በሳምንት ከሁለት እስከ ሶስት ቀን ድረስ ይሰራል። ስለዚህ በጣም የሾርባ ተጠቃሚ ነኝ እና በጣም ነው ሾርባ የምወደው። ለምሳሌ አንደኛው እቤት የሚሰራው ሾርባ ምናልባት እቤት ስጋ በሚኖርበት ጊዜ የስጋ ሾርባ ይሰራል። የስጋ ሾርባ ውስጥ ብዙ አይነት ነገሮች ይጨመራሉ ለምሳሌ ስጋ ይኖረዋል ከዛ በተጨማሪ አጥንት ይኖረዋል አጥንት ስል በተለይ በተለይ እንደዚህ ቅልጥም የሚባለው አይነት አጥንት ይኖረዋል በተለይ በተለይ የስጋ ሾርባ ሲሆን በደንብ ቅባታማ ነው የሚሆነው። እንደውም በእኛ ሀገር ብዙ ጊዜ ሰዎች የስብራት አደጋ ሲደርስባቸው ሾርባ ይሰጣቸው ይባላል። ከርት ወይም በግ ወይም ፍየል ይታረድና ሾርባ ይዘጋጃል ማለት ነው። ስለዚህ ያንን ሾርባ ጠዋትም ማታም በተደጋጋሚ በመውሰድ ለተሰበረው አካል መጠገኛ አድርጎ ይጠቀምበታል ማለት ነው። ይሄ ምንድነው የሚያሳየን የሾርባን ጥቅም ነው የሚያሳየን ማለት ነው። ያንን የተሰበረ አካል መጠገን የሚችል ከሆነ ያልተሰበረ ሰው ቢጠቀምበት ውስጡ ያሉ የተለያዩ ጉዳቶችን እና ስብራቶችን ያስወግድለታል ማለት ነው። ስለዚህ ሾርባ እኔ ከምወዳቸው ትልቅ ቦታም ከምሰጣቸው ምግቦች አንዱ ነው። እንደነገርኳችሁ ትንሽ እስፖርት እሞክራለሁ እስፖርት ሰርቼ ስመለስ ብዙ ጊዜ ሾር እጠቀማለሁ ማለት ነው። ብዙ ጊዜ ስፖርት ሰርተን ስንመለስ ከጓደኞቼ ጋራ መጀመሪያ የምንሄደው ወደ ቄራ ነው ማለት ነው ወይም ደግሞ ወደ ስጋ መሸጫ ቤቶች አሉ እነዛ አካባቢዎች ነው የምንሄደው ማለት ነው። እዛ ከሄድን በኋላ የምናዘው ምንድነው? ዳቦ ከሾርባ ጋር ነው ማለት ነው በተለይ የስጋ ሾርባ ማለት ነው ስለዚህ የስጋ ሾርባ በጣም ነው የምጠቀመው በጣም ነው የምወደው። ጥቅሙንም ቅድም እንደነገርኳችሁ ነው ብዙ ነገሮቻችንን ይጠገንልናል የበለጠ ብርቱ ጠንካራ እንድንሆን ያደርገናል ጥሩ ስሜት እንዲኖረን ያደርጋል። ለምሳሌ ስፖርት ሰርተን የምንመለስ ከሆነ ብዙ ላብ አፍስሰን ነው የምንመጣው ብዙ ካሎሪን አቃጥለን ነው የምንመጣው ስለዚህ የተቃጠለውን ካሎሪን ለመተካት ጉልበታችንን ለማደስ ለነገ እንቅስቃሴ ደግሞ ራሳችንን ዝግጁ ለማድረግ የሾርባ ጥቅም በጣም ከፍ ያለ ነው ማለት ነው። ስለዚህ ሾርባ ሲሰራ ብዙ ነገሮች ይጨመሩበታል ለምሳሌ ስጋ ይኖረዋል ሌላ ቅጥላ ቅጥል የሚጨምሩባቸው ቅጠል አቅጠሎች አሉ ለምሳሌ በሱ ቢላ ይጨምርበታል ጨው ይጨመርበታል ውሃ ይኖረዋል ነጭ ሽንኩርት ይጨመርበታል በጣም ጣፋጭ ሆኖ ነው የሚቀርበው በነገራችን ላይ እኛ ጋር ሲመጣ ስንጠጣው በቀላሉ የሚዘጋጅ ነው የሚመስለው ግን በጣም ጥንቃቄ የሚያስፈልገው ንጽህና የሚያስፈልገው ነው ሲሰራ ስለዚህ በደንብ ተዘጋጅቶ የመጣ ሾርባ ከሆነ ከእንጀራም ከተለያዩ ምግቦችም አስቀድሜ የምመርጠው ነው የሚሆነው። ስለዚህ ሾርባ በጣም የምወደው በጣም ነው የምትጠቀመው ማለት ነው። አሁን ያወራሁላችሁ ስለ ስጋ ሾርባ ነው። ሾርባ ግን ከስጋ ብቻ አይደለም የሚዘጋጀው። በነገራችን ላይ ሾርባ ከብዙ ነገር ሊዘጋጅ ይችላል። ለምሳሌ የአትክልት ሾርባ የሚባል አለ። ያ ማለት ሙሉ በሙሉ የምንጠቀምባቸው ሾርባውን ለማዘጋጀት የምንጠቀምባቸው ነገሮች አትክልት ሆነው ሲገኙ ማለት ነው። ለምሳሌ ድንነች እንጠቀማለን ማኮሮኒ እንጠቀማለን ፓስታ ሩዝ እንጠቀማለን ካሮት እንጠቀማለን ጥቅል ጎመን እንጠቀማለን የሀበሻ ጎመን እንጠቀማለን በሶ ቢላ እንጠቀማለን ነጭ ሽንኩርት እንጠቀማለን ጨው እንጠቀማለን ትንሽ ዘይት እንጠቀማለን ስለዚህ የተለያዩ እነዚህን ነገሮች በሙሉ ያዋቀረ የምግብ አይነት ነው ማለት ነው። እያንዳንዱን ስንበላ የምናገኘውን ጥቅም በአጠቃላይ ሁሉም ተጠራቅመው አንድ ላይ ሲመጡ ደግሞ ምን አይነት ጥቅም እንደሚሰጡን ግልጽ ነው ማለት ነው። ስለዚህ እንደ አጠቃላይ ሾርባ የሚለውን ስያሜ ሲሰጠው በጣም የሚገርም ነው የሚሰጠን ጥቅምም የሚገርም ነው ስንወስደውም ቀላል ነው። የሚሰጠን ግልጋሎትም ሰኝነታችን ውስጥም ከገባ ጥሩ ስሜት የሚፈጥርልን አይነት ነገር ነው ማለት ነው። ስለዚህ ሾርባ እኔ በጣም ነው የምወደው። በተለይ በተለይ የአትክልት ሾርባ ሁልጊዜም ቀን የማይመርጥ ስለሆነ በዚህን ቀን ይበላል በዚህን ቀን አይበላም ስለማይባል ሁልጊዜም መዘጋጀት ስለሚችል ለማዘጋጀትም ቀላል ስለሆነ ያትክልት ሾርባ እኔ በጣም ነው የምወደው። ከዛ ባሻገር ከሮብ እና አርብና እንደገና ጾም ከሚሆኑባቸው ጊዜዎች ውጪ ደግሞ የስጋ ሾርባ ባገኝ በጣም ደስ ይለኛል። ስለዚህ እንደ አጠቃላይ እኔ ሾርባ በጣም እወዳለሁ። ከምወዳቸው ሾርባዎች መካከል ደግሞ የስጋ ሾርባ እና የአትክልት ሾርባ ናቸው። ስለዚህ ሾርባ በጣም እወዳለሁ

ፀሀይ ስትጠልቅ መመልከት በጣም ነው የምወደው እኔ ብቻ ሳልሆን ብዙ ሰው ፀሀይ ስትጠልቅ በጣም ነው ማየት የሚወደው፤ ምክንያቱም አንደኛ ተፈጥሮን ማየት በራሱ ተፈጥሮን ማድነቅ በራሱ በጣም ትልቅ ነገር ስለሆነ ማለት ነው፤ ፈጣሪ ይቺን ቀን ጨምሮ ለእኛ የሰጠን ምን ያክል ቢወደን ነው የሚለውን ሀሳብ ስለሚያጠናክርልኝ ፀሀይ ስትጠልቅ መመልከት በጣም ነው ደስ የሚለኝ። ምክንያቱም አንደኛ ፀሀይ እየጠለቀች መጣች ማለት እየመሸ መጣ ማለት ነው፤ ቀኑን ሙሉ ስራ ስንሰራ ውልን አእምሮአችንን የምናሳርፍበት ጊዜ መጣ ማለት ነው ስለዚህ ቀን ስራችንን በአጥጋቢ ሁኔታ ስንሰራ ስንሰራ ስንሰራ የምናስተናግደውን ሰው ስናስተናግድ ማገልገል ያለብንን አካል ስናገለግል ቆይተን መጥተን እረፍት በምናደርግበት ሰዓት ደግሞ ተፈጥሮ ውበቷን ትለግሰናለች ፀሀይ የምትጠልቅበት መንገድ ብዙዎቻችሁ አይታችሁት ከሆነ በጣም የሚያምር ነው ደስ የሚል ነው የሚስብ ነገር ያለው ነው ማለት ነው ስለዚህ ፀሀይን የፀሀይን መጥለቅ ማየት የማይፈልግ ሰው የለም ምናልባት በአንድም በሌላም በስራ ተጠምደን ሳናይ ልናሳልፍ ካልቻልን በስተቀር አማራጩን ካገኘን በተለይ የምናይበት ቦታ ምቹ ፀሀይዋ ስትጠልቅ የሚያሳየን አይነት ቦታ ከሆነ ፀሀይን ስትጠልቅ ማየት እኔ መመልከት በጣም ነው ደስ የሚለኝ፤ ለምንድነው መመልከት ደስ የሚልህ የሚል ጥያቄ የሚመጣ ከሆነ አንደኛ አይምሮዬን በጣም ነው የሚያረጋጋልኝ ወይም ደግሞ አይምሮዬን በጣም ነው የሚያሳርፍልኝ ሰላም ይሰማኛል ማለት ነው፤ በሁለተኛ ደረጃ ብዙ ጊዜ አስተውለን ከሆነ ፀሀይ ስትጠልቅ የተለያዩ አይነት ቀለሞች ይመጣሉ ሰማይ ላይ የምናያቸው የተለያዩ አይነት ቀለሞች አሉ፤ ብዙ ቀለሞች ይቀየራሉ ማለት ነው የተለያዩ የተቀያየሩ የተለዋወጡ አይነት ቀለሞችን እናያለን ማለት ነው ለምሳሌ ፀሀይ በምትጠልቅበት ጊዜ ቀይ የሆነ ቀለም እናያለን ቀስ ብሎ ደግሞ ብርቱካናማ የሆነ ቀለም ይቀጥላል ቀስ ብሎ ደግሞ ወርቃማ የሆኑ ቀለሞች መተላለፋቸው ተፈጥሮአዊ ውበትን የሚያሳይ ነው ማለት ነው ወይም ደግሞ ተፈጥሮአዊ ውበትን ያሳየናል ማለት ነው፤ ስለዚህ የፀሀይ መጥለቅን ወይም የፀሀይ መግባትን መመልከት በጣም ነው የምወደው፤ ከምወድባቸው አንዱ ትልቁ ምክንያት ደግሞ አንደኛ ቀን ውስጥ የሰራኋቸውን ስራዎች በሀሳብ የፀሀይዋን መጥለቅ እያየሁ የማስተውልበት የማወጣበት የማወርድበት ምን አይነት ጥሩ ነገሮች ስሰራ ዋልኩ ቀጥሎስ ምን አይነት ጥሩ ነገሮችን ማድረግ አለብኝ ማንንስ አስቀየምኩ ወይም ደግሞ በአገልግሎቴ ማንንስ አልረካም ማን ረክተዋል ማን አመሰግናለሁ ብሎኛል ማንስ ቅሬታ አሰምቶብኛል ምናምን የሚሉ ነገሮችን በሀሳቡ ውስጥ ሆኜ ፀሀይ እየጠለቀች የማወጣቸው የማወርዳቸው ሀሳቦች ናቸው ስለዚህ አንደኛ በፀሀይ መጥለቂያ ጊዜ በማስተዋል የተለያዩ ጥያቄዎች ወደ አእምሮዬ የሚመጡበት ሰዓት ነው በሁለተኛ ሰዓት ጊዜ ደግሞ ፀሀይ በምትጠልቅበት ጊዜ የምታሳያቸው ህብረ ቀለማት የምታሳያቸው ትርኢቶች ተፈጥሮአዊ የሆኑ ሰው ሰራሽ ያልሆኑ ትርኢቶችን የምመለከትበት ነው ቅድም እንዳልኩት ፀሀይ በምትጠልቅበት ሰዓት ብዙ አይነት ቀለሞች ይታያሉ፤ ፀሀይ ተሞሽራ ነው የምትጠልቀው ማለት ነው ጠዋት ደግሞ በወጣትነት እንደገና እንደ አዲስ እስከምትወጣ ድረስ ራሷን ስትደብቅ ወይም ደግሞ ራሷ ስትጠልቅ የምታሳያ ባህሪያት አሉ ከእነዚህ ባህሪያት በተለያዩ ቀለም ተሞሽራ መግባቷ ለኔ ደስታን የሚፈጥርልኝ ነገር ነው፤ ተፈጥሮአዊ ነገር ነው ብዬ አምናለሁ ስለዚህ ፀሀይ ስትጠልቅ ከማይበት ጊዜ ውስጣዊ የሆነ ደስታ ውስጣዊ የሆነ እርካታ ይሰማኛል ማለት ነው፤ ምክነያቱም በጣም ልቤ እንዲረጋጋ ታደርጋለች ፀሀይ በምትጠልቅበት ጊዜ ልቤ በጣም እንዲረጋጋ ወደ ራሴ እንድመለስ ከድካም የማረፍ ስሜት እንዲሰማኝ እንደዚህ አይነት ስሜቶች እንዲሰሙኝ ይሆናል ፀሀይ ስትጠልቅ በማየበት ጊዜ ማለት ነው ከእነዚህም ባሻገር ፀሀይ በምትጠልቅበት ጊዜ አይምሮዬ የመዝናናት አይነት ስሜትም ይሰማኛል፤ ሌላው የሰማይ ቀለሞች መቀየራቸው የህይወትን መለወጥ የህይወት አዲስ ነገ ደግሞ አዲስ ሆና እንደምትመጣ እንዲሰማኝ ያደርገኛል ማለት ነው፤ ለምሳሌ ዛሬ ያለንበት ህይወት አይለወጥም ተስፋ ቆርጠናል ብለን የምናስብበት ሁኔታ ላይ ካለን ተሳስተናል፤ ፀሀይ እንኳን ዛሬ ጠልቃ ነገ እንደ አዲስ አዲስ ሆና በሙሉ አቅም በሙሉ ሀይሏ ተመልሳ ትመጣለች ስለዚህ መጥለቋ እንደ አዲስ ነገር የምናየው ቢሆንም ነገ ጠዋት ስትመጣ ደግሞ የበለጠ አዲስ ሆና ትታየናለች ማለት ነው ስለዚህ ኑሮ ይቀየራል ጠዋት እንደ አዲስ ሰው እንፈጠራለን ማታ ላይ ደግሞ እንደምንሞትም ይገልጽልናል ማለት ነው ስለዚህ ስትጠልቅ ማየት በጣም ነው የሚያስደስተኝ ስለዚህ ሁል ጊዜም ፀሀይ ስትጠልቅ እመለከታለሁ ማለት ነው ሁላችንም ፀሀይ ስትጠልቅ ብንመለከት መልካም ነው

በስራ ብዙ አይነት ብዙ ጊዜ ብዙ ጥሪዎችን አደርጋለሁ። ነገር ግን ይሄን ያክል ነው ብሎ ለመናገር በጣም ከባድ ነው የሚሆነው ምክንያቱም። በአንዱ ቀን የሚኖረው የስራ ጫና እና በሌላው ቀን የሚኖረው የስራ ጫና እኩል ስለማይሆኑ ወስኖ ይሄን ያክል የስራ ጥሪ አደርጋለሁ ማለት ትንሽ ከባድ ነው የሚሆነው። ስለዚህ በስራ ስንት ጊዜ ጥሪ ታደርጋለህ ለሚል ጥያቄ ምላሽ የሚሆነው። እንደየስራው ክብደት እና በቀን ውስጥ እንደማገኛቸው የሰዎች ብዛት ወይም ደግሞ የስራ ጉዳዮች አማካኝነት ነው የሚሆነው ማለት ነው። ስለዚህ አሁን ለምሳሌ ብዙ ጊዜ በግምት ወይም በአቬሬጅ ለማስቀመጥ ወይም ደግሞ በአንዛራዊ ለማስቀመጥ ብሞክር በትንሹ ከአምስት እስከ አስር ጊዜ ጥሪዎች ላደርግ እችላለሁ ማለት ነው። በዚህ ጊዜ ችግሮችን ለመፍታት ብዙ አማራጮች እንዳሉ ቢታወቅም ግን ጥሪዎች የግድ አስፈላጊ ናቸው። በተለይ የስልክ ጥሪዎች ከሆኑ የግድ አስፈላጊ ናቸው። ስለዚህ ቢያንስ ቢያንስ በትንሹ ከአምስት እስከ አስር ጊዜ ድረስ በስራ ላይ ጥሪዎች ይኖሩኛል ማለት ነው። ይታወቃል በዚህ ጊዜ የተለያዩ ፕላትፎርሞችን በመጠቀም ስራዎቻችንን ማቅለል እንችላለን ወይም ደግሞ የተፈጠሩ ችግሮችን መፍታት እንችላለን። ለምሳሌ አንዳንድ ጉዳዮች በመልእክት ወይም ደግሞ በኢሜል የማይፈቱ ሊሆኑ ይችላሉ። በኢሜል ወይም ደግሞ በተለያዩ ፕላትፎርሞች መፈታት የማይችሉ እና ቀጥታ ባለጉዳዩን ማግኘት የሚጠይቁን አይነት ጊዜዎች ሊፈጠሩ ይችላሉ። ስለዚህ በስራ ስራ ሰዓት ላይ እያለን ለምሳሌ አንድ አካባቢን ያለ ባለ ጉዳይ በቀላሉ የተለያዩ ፕላትፎርሞችን ለምሳሌ ኢሜል ወይም ደግሞ ቴሌግራም ወይም ዋትሳፕ ምናምን ተጠቅመን ማግኘት የማንችልባቸው አጋጣሚዎች ሰፊ ስለሚሆኑ በተለይ ከሀገራችን ከኢትዮጵያ አንፃር ችግሮችን ለመፍታት ያለን አማራጭ በመደበኛው ስልክ ባለጉዳዩ ጋር ቀጥታ መደወል ነው የሚሆነው ማለት ነው። ስለዚህ ባለጉዳዩ ጋር ቀጥታ በመደወል የስራ ጥሪዎችን እናደርጋለን ማለት ነው። በስራ በስራ ላይ ብዙ ጥሪዎች ሊደረጉ ይችላሉ በቀን ውስጥ እስከ ሃምሳ ሁሉ የሚደርሱባቸው ጊዜዎች አሉ። ግን ያው የስራ ጥሪ የማይኖርባቸው ቢሮ ውስጥ ብቻ ቁጭ ብለን የምንሰራባቸውም ጊዜዎች ስለሚኖሩ እነዛ ብዙ ጊዜ ጥሪ የሚኖርባቸው ትንሽ ጊዜ ጥሪ የሚኖርባቸውም ቢኖሩ አነሰ ከተባለ ግን በቀኑ ውስጥ ቢያንስ ቢያንስ አስር ጥሪዎች የግድ ይኖራሉ ማለት ነው። እንደሚታወቀው በዚህ ጊዜ የሆነ ስራ ላይ የሆነ ችግር የሚገጥመን ከሆነ ትክክለኛ ባለጉዳዩን አግኝተን የችግሩን መንስኤ ካላወቅን በስተቀር በራሳችን የችግሩን መንስኤን ማግኘት እንችላለን ብለን የተለያዩ ጥረቶችን የምናደርግ ከሆነ ብዙ ጊዜያችንን የችግሩን መንስኤ ፈልገን ለማግኘት የምናጠፋ ይሆንና በቀን ውስጥ ማከናወን የሚገባንን ተግባር ሳናከናውን ወደ ቤታችን ልንመለስ እንችላለን ማለት ነው። ለዛም ነው ብዙ ጊዜ የስራ ጥሪዎች የሚያስፈልጉን ማለት ነው ስለዚህ በስራ ላይ ብዙ ጊዜ ብዙ ጥሪዎች ሊኖሩ ይችላሉ ግን እንደ ጉዳዮቹ ክብደት እና እንደምናገኛቸው ሰዎች የሚወሰን ይሆናል ማለት ነው። በነገራችን ላይ ባለጉዳዮች ብዙ ጊዜ ተገልጋዮች እንደመሆናቸው መጠን ከእነሱ ጋር የስራ ጥሪዎች ይኖሩናል ያ ብቻ ሳይሆን ግን ከስራ ባልደረቦቻችን ጋራም የተለያየ ቦታ ላይ እየሰራን ከሆነ የምንገናኝባቸው ወይም የስራ ጥሪ የምናደርግባቸው ጊዜዎች ይኖራሉ። ለምሳሌ ከሀላፊዎቻችን ወይም ከባለስልጣናት ጋራ ከስራ ባልደረቦቻችን ጋራ መግባባት ወይም ደግሞ ስራን አብሮ በጥሪ መስራት ነገሮችን ሊያቀልልን ስለሚችል በስራ ጥሪዎችን ማድረግ የተለመደ ነገር ነው ማለት ነው። ስለዚህ አብረውኝ የሚሰሩ ሰራተኞች ምናልባት የምንሰራባቸው ህንፃዎች የምንሰራባቸው ቦታዎች የሚለያዩ ከሆነ የስራ ጥሪ የግድ ያስፈልገናል የስልክ ግንኙነት በሀሳቦቻችንን መጋራት የግድ ያስፈልገናል ማለት ነው። ስለዚህ ብዙ ጊዜ የስራ ጥሪዎችን እናደርጋለን የስራ ጥሪዎች በምናደርግበት ጊዜ ግን ከባለጉዳዩ ወይም ደግሞ ከተገልጋዩ ከእኛ ግልጋሎት ፈልጎ ከሚመጣው ጋር ሊሆን ይችላል። ወይም ደግሞ እኛን ስራ ከሚያሰራን አካል ጋር ሊሆን ይችላል። አልያም ደግሞ አብረውም ከሚሰሩ ሰዎች ጋር ወይም ደግሞ ከስራ ባልደረቦቻችን ጋር ሊሆን ይችላል። ዞሮ ዞሮ ግን በዛም ነፈሰ በዚህ የምንሰራው ስራ የተስተካከለ ምንም አይነት የሚጎረብጥ ነገር የሌለው አስቸጋሪ ነገር የሌለው በመግባባት ላይ የተመሰረተ ስራ ለመስራት ነው ማለት ነው። የነዚህን የስራ ጥሪዎች የምናደርገው ስለዚህ ቅድም እንደተናገርኩት እንደ ስራው ክብደትና ቅለት የሚወሰን ቢሆንም ቢበዛ እስከ ሃምሳ እና ከዛ በላይ የስራ ጥሪዎች ልናደርግ እንችላለን። ቢያንስ ግን ከአስር ያነሰ የስራ ጥሪ በአንድ ቀን ውስጥ ሊኖረን አይችልም ማለት ነው። ስለዚህ በስራ ከሃምሳ ከአስር እስከ ሃምሳ ድረስ የስራ ጥሪዎችን አደርጋለሁ በአንድ ቀን ውስጥ ማለት ነው

ስልኬን ቢያንስ በቀን ውስጥ አንድ ጊዜ አልያም ሁለት ጊዜ እሞላለሁ ለምንድነው ይሄ የማደርገው? እንደሚታወቀው አሁን ዘመናችን የቴክኖሎጂ ነው። ቴክኖሎጂውን መሰረት በማድረግ ሁሉም ነገር እጃችን መዳፍ ላይ ስልካችን ላይ ነው ያለው። አለም ላይ ያሉትን ነገሮች በሙሉ ስልካችንን በመጠቀም መከታተል ማወቅ እንችላለን ስለዚህ። ስልኬን በአማካኝ በቀን ውስጥ ከአስር ሰዓት እስከ አስራ ሁለት ሰዓት ያክል እጠቀማለሁ። በዚህም ምክንያት የሞላሁት ሊያልቅ ስለሚችል ምናልባት ስራ በሚበዛበት ጊዜ ሊሆን ይችላል በተለያዩ አጋጣሚዎች አንድ ጊዜ የሞላሁት የሚያልቅ ከሆነ በተጨማሪ ሁለተኛ ጊዜ ልሞላ እችላለሁ ብዙ ጊዜ ግን ስልኬን አንድ ጊዜ በተለይ ማታ ከተኛሁ በኋላ ከሞላሁት በኋላ እሞላውና ጠዋት ስነሳ ቀኑን ሙሉ እንዲጠቀም ይበቃኛል ወይም ያግዘኛል ነገር ግን ሌላ ጊዜ ከምትጠቀምባቸው ጊዜዎች በተጨማሪ ሌላ በስልክ አማካኝነት የማከናውናቸው ተግባራት ካሉ ቶሎ ሊያልቅብኝ ስለሚችል የግድ ተጨማሪ መሙላት ይጠበቅብኛል ማለት ነው። ለምሳሌ በስልኬ ከምሰራቸው ስራዎች አንዱ ጥሪዎችን አካሂዳለሁ ከብዙ ሰዎች ጋር በስልኬ ጥሪ አካሂዳለሁ ምክንያቱም የስራ ዘርፌ በጣም ከብዙ ሰዎች ጋር እንድገናኝ የሚያስገድደኝ ስለሆነ ከብዙ ሰዎች ጋር የምገናኝ ከሆነ ደግሞ ብዙ ጊዜ በአካል መገናኘቱ ከባድ ስለሚሆን ጥሪዎችን ስለማደርግ በጥሪ አማካኝነት ከብዙ ሰዎች ጋር ስለመገናኝ ብዙ ጊዜ የሞላሁትን የሚቀንስብኝ ነገር ቢኖር የስልክ ጥሪ ነው ማለት ነው። ሌላ መልእክቶችን በተደጋጋሚ እልካለሁ የግድ ጥሪ በማያስፈልጋቸው ጉዳዮች በቀላሉ በመልእክት በምንገባባቸው ጉዳዮች ዙሪያ መልእክቶችን ለመላክ እና መልእክቶችን ለመቀበልም ጭምር ስልኬን ይጠቀምበታል ማለት ነው። እነዚህን አቅሞች በሚጠቀምበት ጊዜ ያው የሞላሁት እየቀነሰ እየቀነሰ ነው የሚመጣው ሌላው በትልቁ የሞላሁት እየቀነሰ እንዲመጣ ከሚያደርግብኝ የሞላሁት ሀይል እየቀነሰ እንዲመጣ ከሚያደርግብኝ ትልቁ ምክንያት የተለያዩ መረጃዎችን ስልኬን በመጠቀም ስለምፈልግ ነው። ስለዚህ የኢንተርኔት አገልግሎቱን በመጠቀም መረጃዎችን እፈልጋለሁ ማለት ነው። ስለዚህ የተለያዩ ድህረ ገጾችን በመጠቀም የተለያዩ መረጃዎችን ለማግኘት ስለምትጠቀምበት እና ብዙ ፍለጋ ስለማደርግበት ብዙ ጊዜ የሀይል መቀነስ እየቀነሰ እየቀነሰ መምጣት ነገሮች ሊኖሩ ይችላሉ። ስለዚህ አንዳንድ ጊዜ ከሌላው ጊዜ በተለየ መረጃዎችን የምፈልግበትና መረጃዎችን የማጣራበት ጊዜ ስላለ እንደዛ አይነት የተለያዩ የመረጃ መፈለጊያ ጊዜዎች በሚኖሩበት ሰዓት የሞላሁት ታይል ሊቀንስ ስለሚችል እንደገና ለመሙላት ሌላ ጊዜ እወስዳለሁ ወይም ተጨማሪ ሁለተኛ ጊዜ እወስዳለሁ በቀን ውስጥ ለሁለተኛ ጊዜ ላደርግ እችላለሁ ማለት ነው። ከዛ በተጨማሪ መረጃ ከመፈልግ በተጨማሪ አንዳንድ ጊዜ ለመዝናናት ለምሳሌ የተለያዩ አጫጭር ቪዲዮዎችን ለማየት አዝናኝ የሆኑ ቪዲዮዎችን ምናልባት ትምህርታዊ የሆኑ ቪዲዮዎችም ሊሆኑ ይችላሉ። አጫጭር ሙዚቃዎችን በማየት አጫጭር ፊልሞችን በማየት አጫጭር የባህላዊ ዘፈኖችን በማየት ብዙ ጊዜን ላሳልፍ ስለምችል በተለይ እንደዚህ ድብርት ምናምን በተሰማኝ ጊዜ ላሳልፍ ስለሚችል የስልኬ ላይ የሞላሁት ሀይል የሚቀንስበት ጊዜ ይመጣል በከፍተኛ ሁኔታ በተለይ ቪዲዮዎችን ወይም የምስል ቅርጾችን ወይም በምስል የተቀረጹ የተለያዩ ነገሮችን የማይ ከሆነ የሞላሁትን ሀይል የመጨረስ አቅሙ ከፍተኛ ነው ወይም በፍጥነት የመጨረስ አቅም አለው ማለት ነው። ስለዚህ በዚህ ጊዜ ከእኔ የሚጠበቀው ነገር ምንድነው? ቢያንስ ቢያንስ ለሁለተኛ ጊዜ እንደገና መሙላት ግድ ይለኛል ማለት ነው። ለዛ ነው ስልኬን ቢበዛ ቢበዛ ለሁለት ጊዜ ቢያንስ ቢያንስ ደግሞ በሃያ አራት ሰዓት ውስጥ አንድ ጊዜ መሙላት ይጠበቅብኛል ብዬ የተናገርኩት ማለት ነው። ስለዚህ በብዙ መልኩ ስልኬን እሞላለሁ። በብዛት ግን ስልኬን የምሞላው መቼ ነው ማህታ ስተኛ ነው የምሞላው ማለት ነው። ጠዋት ሞልቶ ይጠብቀኛል ስለዚህ ቀኑን ሙሉ ለመጠቀም በቂ ይሆናል ማለት ነው። በቂ የሚሆነው ግን መደበኛ ስራየንን ለማከናወን እና ቅድም እንዳልኩት መልእክቶችን ለመላክ መልእክት ለመቀበል እንደገና ደግሞ ከስራ ጋር የተያያዙ ጥሪዎችን ለማስተናገድ ጥሪዎችን ለመቀበል ጥሪዎችን ለመላክ ወይም ደግሞ ጥሪዎችን ለማድረግ በዚህ በዚህ አይነት ስራዎች ላይ ነው ብዙ ጊዜ በመደበኛነት የምጠቀምበት እንዳልኩት ግን ለተጨማሪ ጉዳዮች ለምሳሌ መረጃዎችን ከተለያዩ ቦታዎች ለማግኘት የምትጠቀምበት ከሆነ እንደገና ለመዝናናት ሙዚቃዎችን እና የተለያዩ ፊልሞችን አጫጭር ቪዲዮዎችን ለመከታተል የምንጠቀምበት ከሆነ ግን ተጨማሪ ለሁለተኛ ጊዜ መሙላት ይጠበቅብኛል ማለት ነው። በአጠቃላይ ለመደበኛ ጥቅም አንድ ጊዜ አልያ ደግሞ ለሁለት ጊዜ ስልኬን

የደንበኛ እርካታ አዎ በጣም ነው የምከታተለው ደንበኞቼ ረክተዋል አረኩም የሚለውን በጣም በተለያየ መልኩ እለካለሁ እርካታቸውን አረጋግጣለሁ ማለት ነው። የደንበኛ እርካታን ለማረጋገጥ ብዙ ማመለከቻ መንገዶች አሉ። ለምሳሌ አንድ ደንበኛ እኛ ጋር ወይም እኔ የምሰራበት ድርጅት ጋር መጥቶ አንዳንድ ጥያቄዎች ከጠየቀኝ ለጥያቄዎቹ በቂ የሆነ ምላሽ እሰጠዋለሁ። ያ ማለት በቂ የሆነ ነገር ወይም ከእኔ የሚጠብቀውን ነገር ካገኘ ከፊቱ ላይ የሚንጸባረቅ ነገር አለ የደስታ ስሜት ይሰማዋል ፈገግ ሊል ይችላል። ከዛ ባሻገር በግልጋሎቴ እንደረካ በተለያዩ መንገዶች ሊገልጽልኝ ይችላል ለምሳሌ አመሰግናለሁ ወንድሜ ሊል ይችላል። ከዛ ባሻገር ደግሞ አንዳንድ ከበድ ያሉ ስራዎች ከተሰራለት ምናልባትም ይሄ ላንተ ለግልጋሎትህና እኔ ደስ ስላለኝ ነው ብሎ የተለያዩ ስጦታዎች ሊሰጥ ይችላል። ስለዚህ የደንብኛን እርካታ በጣም ነው የምከታተለው። ስለዚህ የደንበኛ እርካታን ከተለያዩ ተግባሮች አንፃር አውቃለሁ ወይም አውቅ ወይም መረዳት እችላለሁ ምክንያቱም ማለት ነው። ምክንያቱም የደንበኛ እርካታ ማለት ዋናው ስራችን ማለት ነው። ደንበኛውን ማርካት የማንችል ከሆነ ተመልሶ ወደ እኛ ድርጅት አይመጣም ማለት ነው። ስለዚህ ደንበኛ እርካታ ላይ በጣም ትኩረት አድርገን ነው የምንሰራው። ደግሞ ደንበኛ አርካታ ላይ ትኩረት አድርገን ካልሰራን ግን ውጤታማ አንሆንም። ደንበኞቻችንም እያራቅን ወደ እኛ የሚመጣን ደንበኛ ማናረከው ከሆነ ማናስደስተው ከሆነ እና መርካቱን የማናረጋግጥ ከሆነ እኛም ውጤታማ አንሆንም። ደንበኛውም ወደ እኛ ተመልሶ አይመጣም ስለዚህ ስራችንን አጣን እንደማለት ነው። ስለዚህ ደንበኛን ማርካት ማለት የድርጅታችንን ወይም የምንሰራበትን መስሪያ ቤት የመቀጠል ህልውና አሳደግን ማለት ነው። አልያ ግን መስሪያ ቤታችን የመዘጋት እድል ይኖረዋል ማለት ነው። ይሄ ማለት ምን ማለት ነው? በደንበኞች ዙሪያ ከፍተኛ ጥናት እናደርጋለን ማለት ነው። ለምሳሌ የሆነ ጊዜ ረጅም ስራ ከሰራን በኋላ ደንበኞቻችን ምን ያክል ረክተዋል የሚለውን ነገር ለማወቅ የተዘጋጁ ጽሁፎች ለደንበኞቻችን በተንን ማለት ነው። ስለዚህ ከበተንነው ለደንበኞች ከበተንናቸው ወረቀቶች መካከል ሁሉንም መልሰን ከሰበሰብን በኋላ ዘጠና ሰባት ፐርሰንቱ በስራችን እንደረኩና በስራችን ደስተኛ እንደሆኑ እንዲሁም አሁን እየሰራን ባለንባቸው መንገዶች እንድንቀጥል ነው። ከእነሱ ያገኘናቸው ከእነሱ ያገኘናቸው ፊድባኮች ወይም ደግሞ ከእነሱ ያገኘናቸው ምላሾች ማለት ነው። ስለዚህ የደንበኛን እርካታ በደንብ ለመረዳት እሞክራለሁ በደንብ እከታተላለሁ። ምክንያቱም ከስራዬ ጋር ቀጥተኛ ግንኙነት ስላለው እና የእነሱን ፍላጎት የነሱን እንከኛ ማግኘት የሚፈልጉትን ነገር መረዳት ስለሚያስችለን ማለት ነው። ከዛ ባሻገር የደንበኛ እርካታን በምናጠናበት ጊዜ በእኛ ድርጅት ያሉ ሰዎች ለምን አረኩም የሚለውን ነገር አጥንተን ድክመታችንን ለማስተካከልም የሚያግዘን ጉዳይ ስለሆነ የደንበኛን ድርካታ የግድ ነው ማለት ነው። ስለዚህ የደንበኛን እርካታ ለማወቅ ጥረት አደርጋለሁ ማለት ነው። በተለያዩ ምልክቶች አማካኝነት እርካታቸውን መረዳት እችላለሁ ማለት ነው። እርካታቸውን ተረዳን ማለት ያው ቅሬታም ካላቸው ቅሬታቸውን መፍታት ያስችለናል። እርካታቸው የሚበልጥ ከሆነና ከእነሱ የምናገኛቸው ምላሾች ወይም ግብረ መልሶች ጥሩ የሚሆኑ ከሆነ ደግሞ የበለጠ በጥንካሬ ስራችንን እንድንቀጥል የሚያግዘን ስለሆነ የደንበኛ እርካታ በተቻለ በተቻለ መጠን ለመረዳት ወይም ለማወቅ ጥረት አደርጋለሁ ማለት ነው። ሌላው ከደንበኛ እርካታ ጋር በተያያዘ ብዙ ነገሮችን ማንሳት ይቻላል። አንደኛ የደንበኛውን ፍላጎት በትክክል መረዳት ይቻላል። ወይም ደግሞ የደንበኛውን ፍላጎት ግልጋሎቱን ከሰጠነው በኋላ ምን ያክል በስራችን ረክቷል የሚለውን ነገር በቀላሉ መረዳት ይቻላል። ሌላው ደግሞ ችግር እንኳን ቢኖር በቀላሉ ሩቅ ሳንሄድ እዛው ጋር በፍጥነት ለመፍታት በቀላሉ የሚያግዘን አይነት ሁኔታ ይኖራል ማለት ነው። ብዙ ጊዜ ግብረ መልሶችን የሚጠሉ ድርጅቶች አሉ። በእኛ ድርጅት ግን ግብረ መልሶችን አንጠላም ምክንያቱም ብዙ ጊዜ አንድ ድርጅት ራሱን ማሳደግ የሚችለው አቅሙን ማሳደግ የሚችለው የደንበኞቹ ፍላጎት ማርካት የሚችለው ከደንበኞቹ በሚያገኘው ግብረ መልስ ነው። ስለዚህ ለአገልግሎታችንን ለማሻሻል በጥንካሬዎቻችን ለመቀጠል የደንበኞቻችን ግብረመልስ የግድ አስፈላጊና ዋና መሳሪያ ስለሆነ የግድ ከደንበኞቻችን ግብረ መልስ ማግኘት ያስፈልገናል ማለት ነው። ስለዚህ እንደ አጠቃላይ የደንበኞቻችንን እርካታ በየሰአቱ እንከታተላለን። የረኩበትን በዛው እናስቀጥላለን። የጎደለን ነገር ካለ ደግሞ ከእነሱ ፊድባክ በመነሳት

በመስመር ላይ ሙዚቃ እሰማለሁ አዎ። እንደሚታወቀው በመስመር ላይ ሙዚቃ መስማት በጣም አስደሳች ነገር ነው ያስደስታል ከምንልባቸው ምክንያቶች አንዱ አንደኛ ፈጣን ነው የምንፈልጋቸውን ሙዚቃዎች በቀላሉ ማግኘት እንችላለን። ምክንያቱም ቋት ውስጥ የተጨመሩ ሙዚቃዎች ካሉ ወይም ደግሞ የተለያዩ ድህረ ገጾች ላይ የተጨመሩ ሙዚቃዎች ካሉ በቀላሉ እነሱን ማግኘት ስለምንችል ብዙ ነገር ለመፈለግ የሚያስቸግረን ነገር ስለሌለ መስመር ላይ ሙዚቃን ማዳመጥ ብዙ ጊዜ አዘወትራለሁ። ቅድም እንዳልኩት አንደኛ ፈልጎ ለማግኘት በጣም ቀላል ነው ሁለተኛ በፍጥነት ማግኘት እንችላለን ሶስተኛ ደግሞ የምንፈልጋቸውን ሙዚቃዎች በአንድ ካታጎሪ ወይም በአንድ ቡድን ቡድን ውስጥ ወይም በአንድ ውስጥ ልናገኛቸው እንችላለን። ስለዚህ በመስመር ላይ ሙዚቃ መስማት የተለያዩ ዘፈኖችን የማንኛውም ሊሆን ይችላል የቆዩ ዘፈኖች ሊሆኑ ይችላሉ የአሁን ዘፈኖች ሊሆኑ ይችላሉ የትኞቹንም እንደ ፍላጎታችን ማግኘት እንችላለን። በጣም ደስ የሚለው ነገር ለምሳሌ እኔ መስማት የምፈልገው ሙዚቃ የትዝታ ሙዚቃ ከሆነ ከላይ መፈለጊያው ላይ ወይም ደግሞ እንዲፈልግልኝ የምጽፍበት ቦታ ላይ ትዝታ ብዬ ከጻፍኩ በትዝታ ዙሪያ የተጻፉ የተዘፈኑ ዘፈኖችን ወይም ሙዚቃዎችን በሙሉ አምጥቶ ይዘረግፍልኛል ወይም ደግሞ በዝርዝር ያስቀምጥልኛል ማለት ነው። ከዛ በኋላ እኔ የምፈልገውን አይነት ሙዚቃ መርጬ ማዳመጥ እችላለሁ ማለት ነው። ያ ብቻ አይደለም የምፈልገው ለምሳሌ የመሀሙድ አህመድን ሙዚቃ ብቻ ከሆነ የመሀሙድ አህመድን ምን የሚለውን የምፈልገውን ሙዚቃ ለምሳሌ የማህሙድ አህመድን የትዝታ ሙዚቃ ምፈለግ ከሆነ የማህሙድ አህመድ የትዝታ ሙዚቃ ብዬ በምፈልግበት ጊዜ በትክክል የምፈልገውን ሙዚቃ በቀላሉ ስለሚያመጣልኝ በመስመር ላይ ሙዚቃዎችን በጣም እሰማለሁ ማለት ነው። ይሄ ብቻ አይደለም በመስመር ላይ ሙዚቃ መስማት የሚያግዘን አንደኛ አለማችንን በአንድ መዳፍ ወይም በአንድ እጃችን ጭምር ነው የመስመር ላይ ሙዚቃዎችን የማዳምጠው ማለት ነው። ለምሳሌ አሜሪካ ሀገር ዛሬ የተለቀቀን ዘፈን እኔ እዚህ ኢትዮጵያ ሆኜ በቀላሉ ማግኘት እችላለሁ ማለት ነው ይሄም አንድ አማራጭ ነው እያንዳንዱ መረጃ እያንዳንዱ የምፈልጋቸው ነገሮች በቀላሉ ማግኘት እንድችል የሚያደርገኝ ከሆነ የመስመር ላይ ሙዚቃን ማዳመጥ የመስመር ላይ ጥቅሞችን መጠቀም የግድ ያስፈልጋል ወይም የግድ መጠቀም ያስፈልጋል ማለት ነው። ስለዚህ በመስመር ላይ ሙዚቃን አዳምጣለሁ ከማዳምጣቸው ሙዚቃዎች በብዛት ግን ከዚህ በፊት በነበረው በሌላ ክፍል ውስጥ ወይም በሌላ ባወራሁበት ክፍል ውስጥ እንደገለጽኩት የፍቅር ሙዚቃዎችን ማዳመጥ እፈልጋለሁ። ከዛ በተጨማሪ ደግሞ የትዝታም ሙዚቃዎችን ማዳመጥ እፈልጋለሁ ይህም ማለት ምን ማለት ነው? ትዝታ እንደሚታወቀው በጣም ደስ የሚሉ ሙዚቃዎች ናቸው በወጣትነታቸው በወጣትነታችን ስናደርግ የነበሩትን ነገሮች በሙሉ አሁን ማስታወስ እንድንችል ከሚያደርጉን ምክንያቶች አንዱ ነው ስለዚህ በመስመር ላይ ከማዳምጣቸው ሙዚቃዎች ትልቁን ቦታ የሚይዙት የትዝታ ሙዚቃዎች ናቸው ማለት ነው። ትዝታሽ ዘውትር ወደ እኔ እየመጣን እና የመሳሰሉ ሙዚቃዎች ማለት ነው ከዛ ባሻገር ደግሞ የፍቅር ሙዚቃዎችንም እናዳምጣለን ለምሳሌ እንደነ አስቴር አወቀ አይነት ሙዚቃዎችን እዳምጣለሁ መስመር ላይ እንደገና በመስመር ላይ አሁንም የነ መሃሙድ አህመድን ዘፈን አዳምጣለሁ አሁንም በመስመር ላይ የነ ጥላሁን ገስስን ዘፈን አዳምጣለሁ። ከቆዩት ዘፈኖች ብዙ ጊዜ ማዘወትራቸው የነ ሚኒሊክ ወሰናቸውን እና የመሳሰሉ ሙዚቃዎችን በመስመር ላይ አዳምጣለሁ ከዛ ባሻገር አሁን ዘመን አመጣሽ ሙዚቃዎችም አሉ እነሱንም አሁን በመስመር ላይ ማዳመጥ እወዳለሁ። በተለይ በተለይ አዳዲስ ሙዚቃዎች ሲመጡ በቀላሉ የተለያዩ ድህረ ገጾች ላይ የሚጭኗቸው ስለሚሆን በቀላሉ ማግኘትም ስለሚቻል በመስመር ላይ የተለያዩ ሙዚቃዎችን እከታተላለሁ የተለያዩ ሙዚቃዎችን እሰማለሁ ወይም አዳምጣለሁ ማለት ነው። ስለዚህ በመስመር ላይ የተለያዩ ነገሮች ሊተላለፉ ይችላሉ ከሚተላለፉት ነገሮች ብዙዎቹ ደግሞ የመዝናኛ ነገሮች ሊሆኑ ይችላሉ ከመዝናኛ ነገሮች ደግሞ የበለጠ ብዙውን ጊዜ የሚወስዱት ደግሞ የሙዚቃ አይነቶች ናቸው። የሀገር ውስጥም የውጪም ሙዚቃዎችን እከታተላለሁ በበለጠ ግን የምከታተለው የሀገር ውስጥ የኢትዮጵያ ሀገራችንን ዘፈኖች ወይም ሙዚቃዎች ነው። ስለዚህ በመስመር ላይ በተለይ በተለይ በተለይ የትዝታና የፍቅር ሙዚቃዎችን እከታተላለሁ ማለት ነው። ወይም እሰማለሁ ማለት ነው ከዛ በተጨማሪ የባህላዊ ሙዚቃዎችንም እንደዚሁ በመስመር ላይ እሰማለሁ ማለት ነው። ብዙ የባህላዊ ሙዚቃዎች መስመር ላይ አሉ ስለዚህ ለመፈለግም አያስቸግሩም እንደየጊዜው ሁኔታና እንደምፈልጋቸው የሙዚቃ አይነቶች የምፈልጋቸው ሙዚቃዎች መስመር ላይ መርጬ በቀላሉ ስለሚመጣልኝ በመስመር ላይ ሁሉንም አይነት የሙዚቃ አይነቶች አዳምጣለሁ ማደም

መሬት ላይ መቀመጥ አዎ ይመቸኛል ግን ያው ቦታ መምረጥ ያስፈልጋል ሁሉም አይነት መሬት ላይ መቀመጥ ትንሽ ከባድ ነው የሚሆነው። ነገር ግን ተፈጥሮአዊ በሆነ መልኩ መሬት ላይ መቀመጥ በጣም ከሚያስደስቱኝ ነገሮች አንዱ ነው። ለምሳሌ ብዙ ጊዜ ከልጆቼ ጋር ወይም ከቤተሰቤ ጋር ተያይዘን ወደ መዝናኛ ቦታዎች ወይም ደግሞ ወደ ጫካ ወደሆኑ ቦታዎች ወይም ደግሞ ወደ ተራራማ ቦታዎች ልንሄድ እንችላለን። እነዚህ ቦታዎች ተፈጥሮአዊ ናቸው። ተፈጥሮአዊ እንደመሆናቸው መጠን እዛ አካባቢ ለመዝናኛ ተብሎ ራሱን የቻለ የተሰራ ነገር ስለሌለ ሁሉም ነገር ተፈጥሮ ስለሆነ ወንበሮችም ይሁኑ ሌሎች የመቀመጫ ነገሮች አይኖሩም ስለዚህ ያለን አማራጭ ምንድነው መሬት ላይ መቀመጥ ነው? በርግጥ መሬት ላይ ስንቀመጥ ምናልባት ከመሬት ላይ ልብሳችንን የሚያበላሽን ነገር ሊፈጠር ይችላል ግን ለዛ ነገር ተዘጋጅተን ነው መሄድ ያለብን። ግን እንደ አጠቃላይ ተፈጥሮአዊ የሆነ ነገር ስለሆነ ጥሩ ስሜትን ስለሚፈጥርብን መሬት ላይ መቀመጥ በጣም አስፈላጊ ነገርም ነው። በነገራችን ላይ ብዙ ጽሁፎች ወይም ብዙ ጥናቶች እንደሚሉት መሬት ላይ ስንቀመጥ ተፈጥሮ ራሷ ከእኛ ጋር ያላት መስተጋብር ሀሪፍ ይሆናል ያ ማለት በሰውነታችን ውስጥ ያሉ አላስፈላጊ ንጥረ ነገሮች ኬሚካሎች ከመሬቱ ጋር በሚኖረን ግንኙነት ከእኛ ውስጥ እንደሚወገዱ ሁሉ የሚያስተምሩ ጽሁፎች አሉ። ስለዚህ መሬት ላይ መቀመጥ በጣም ከሚያስደስቱኝ ነገሮች አንዱ ነው ከልጆቼ ጋር መሬት ላይ ቁጭ ብዬ ማህረቤን አያችሁና የመሳሰሉ ጨዋታዎችን እጫወታለሁ። ከዛ ባሻገር ተፈጥሮን ለማድነቅ ስፈልግ ለምሳሌ የፀሀይን መጥለቅ ማየት ስፈልግ ከፍተኛው ከፍ ያለ ቦታ ላይ ሄጄ መሬት ላይ ቁጭ ብዬ ተፈጥሮን እያደነቅሁ እያንዳንዱን ነገር እያየሁ ራሴን የማስደስትበት እና ለአእምሮዬ እረፍት የምሰጥበት ጊዜ በጣም ብዙ ነው። ስለዚህ እዚህ ጋር መረዳት እንደሚቻለው መሬት ላይ መቀመጥ ይመቸኛል ማለት ነው። መሬት ላይ ስቀመጥ ግን በየትኛው ጊዜ በየትኛው ቦታ የሚለው ግምት ውስጥ ሊገባ ይገባል ማለት ነው። መሬት ላይ ከምቀመጥባቸው ምክንያቶች አንዱ ቅድም እንደነገርኳችሁ ወይም ቅድም እንዳወራሁት መሬት ላይ ከምቀመጥባቸው ምክንያቶች አንዱ አንደኛ ተፈጥሮን ማድነቅ ስፈልግ ሁለተኛ ነጻነት እንዲሰማኝ ስፈልግ መጨናነቅን ማስወገድ ስፈልግ በተለይ በተለይ ደግሞ ከስራ ቦታ ነፃ ሆኜ ራሴን ዘና ለማድረግ የምፈልግባቸው ቦታዎች መሄድ ስችል ነው። ቅድም እንዳልኳችሁ ለምሳሌ ወደ ተራራማ ቦታዎች ሄጄ መሬት ላይ ቁጭ ብዬ እያንዳንዱን ተፈጥሮ ግምት ውስጥ ማስገባት እያንዳንዱን ተፈጥሮ ለመገንዘብ መሞከር ተፈጥሮ የለገሰችኝን ነገር ተፈጥሮ የነገሰችኝን አየር በነጻነት እጄንም እግሬንም ዘርግቼ ለመቀበል ዝግጁ ስሆን መሬት ላይ መቀመጥን እመርጣለሁ ማለት ነው። እኔ በተለይ ለመዝናናት እና ለመሳሰሉ ጉዳዮች ከጓደኞቼ ጋር ጊዜ ለማሳለፍ ሊሆን ይችላል ከጓደኞቼ ጋር ተፈጥሮአዊ ስለሆኑ ነገሮችም ይሁን ስለ ግል ጉዳዮቻችን ለመወያየት ሊሆን ይችላል። መሬት ላይ ቁጭ ብለን ብዙ ነገሮችን ልንጫወት ብዙ ነገሮችን ልናወራ እንችላለን መሬት ላይ በመቀመጣችን ብቻ ወደ ጭንቅላታችን የሚመጡ ሀሳቦች ብዙ ናቸው። ያ ማለት ተፈጥሮን እንዴት እንደመገልጻት አላውቅም። ተፈጥሮ ተፈጥሮን በምንም አይነት መልኩ ልንመልሳት ወይም ደግሞ ልንተካት የምንችልበት አይነት ሁኔታ የለም። ተፈጥሮ የምትሰጠን ነገር ከምንም ነገር በላይ ነው። ስለዚህ መሬት ላይ በመቀመጥ ቀላል የሆነ ስሜት እንዲሰማን ውስጣችን እንዲዝናና ተፈጥሮን እንድንቀምሳት እንድናጣጥማት የሚያደርገን ነገር ነው። ሌላው ደግሞ መሬት ላይ መቀመጣችን አካላዊ ጤናም ይሰጠናል ወይም ለአካላዊ ጤና ጥቅም ይኖረዋል ማለት ነው። ለምሳሌ ብዙዎቻችን ውስጣችን ተፈጥሮ ባመጣው ነገር ሳይሆን ሰው ሰራሽ በሆነው ነገር ስንመረዝ ነው የምንገኘው አሁን እየበላን ያለነው ዘይት የፋብሪካ ውጤቶች እና የመሳሰሉት ነገሮች ውስጣችንን እያበላሹ ያሉበት ዘመን ላይ ነው ያለነው። ስለዚህ ብዙ ጊዜ ተፈጥሮአዊ የሆኑ ነገሮችን ለማግኘት እንናፍቃለን ወይም ጥረት እናደርጋለን ምክንያቱም ያንን የምናገኝባቸው አጋጣሚዎች በጣም ትንሽ ስለሚሆኑ ማለት ነው ከእነዚህ መካከል አንዱ መሬት ላይ ወይም አፈር ላይ መቀመጥ ሊሆን ይችላል። ስለዚህ መሬት ላይ መቀመጥ ብዙ የጤና ገጸ በረከቶች አሉት። ከሀሳብ ነፃ እንሆናለን ሰላም ይሰማናል። የመዝናናት ስሜት ይሰማናል ከጓደኞቻችን ጋራ በግልጽ ቁጭ ብለን የምንፈልጋቸውን ሀሳቦች ለመወያየት ምቹ የሆነ ሁኔታ ይፈጥርልናል። ስለዚህ መሬት ላይ መቀመጥ ከምንም ነገር በላይ የምመርጠው ነው ማለት ነው። ግን ያው ጊዜ እንመርጣለን አሁን የስራ ቦታ ሆነን መሬት ላይ መቀመጥ ትንሽ ከባድ ነው ግን። ለመዝናናት ቢሆን ከከተማ ወጣ ብለን ሊሆን ይችላል ከሰፈራችን ራቅ ብለን ሊሆን ይችላል። መሬት ላይ ቁጭ ብለን ከጓደኞቻችን ጋራ ሀሳባችንን ማንሸራሸር ተፈጥሮአዊም ነው ስለዚህ መሬት ላይ ለመቀመጥ ይመቸኛል